የምትወደው ከተማ የት ነው? የምወደው ከተማ ድሬዳዋ እኔ ከኢትዮጵያ አሁን ካለውበት የምወደው ከተማ። ለኔ ጥሩ ከተማ ናት ብዬ የማስበው ድሬዳዋ ናት። ድሬዳዋ በአሁን ሰዓት በፊትም እንደ ታሪክም ከሆነ የንግድ ማዕከል ናት። እቃ ቅናሾች ይገኛሉ። የምንፈልጋቸው ነገር ኤዲክትሮኒክስ ይሄ በቃ እርካሽ ናቸው። ልብሶች ምግቦች ብዙ ነገሮች እዛ እገር ላይ እርካሽ ናቸው የሰው ፍቅር አለ ማህበረሰቡ ደስ ይላል። ሰው አቀባበላቸው እንግዳ አቀባበላችው በጣም ደስ የሚል ነው። እና ድሬድዋ ከተማ ምርጫዬ ናት። ብዙ ነገሮችን አይቼባታለሁ ከዚህ በፊት ሄጄ ነበር ድሬዳዋ ከተማ በጣም የምወዳት ከተማ ናት። በንግዷም በንግድ እንቅስቃሴ ላይም ባሁን ሰዓት ጥሩ ላይ ናት። አገሪቷ በጣም ቆንጆ ወብናት ደስ ትታለች። ሰዎቿም እንደዛው ደስ ይላሉ። ታሪካዊ የሆኑ ቦታዎች አሏት። ታሪካዊ ቦታ አላት ደስ ይምል ነው የምድር ባቡር አላት። ድሬድዋ ለመሄድም ብዙ ጊዜ እኛ ሰው የሚጠቀመው በባቡር ነው። እና ከሌሎቹ ከኢትዮጵያ ላይ የመንገድ ጉዞ ላይ ድሬድዋ የባቡር መንገድ አላት። በባቡር መንገድ ይኬዳል ያ ያ ነገሩ በጣም ደስ ይላል። እና ድሬድዋ ሲገባ የፍቅር ሀገር ናት። ደስ ትላለች እንግዳ አቀባበላቸው ምግብ አበላላቸው የተለያዩ በጣም ብዙ ብሄረሰቦች የሚኖሩባት ከተማ ናት። አመጋገባቸው በጣም ደስ ይላል ከሌላ ሀገር ያፈነገጠ ነው። ማለትም ከተለመዱ ምግቦች ወጣ ያሉት ድሬዳዋ ላይ የአመጋገብ ዘይቤ ያሉት ደስ ይደስ የሚሉ ነገሮች ናቸው። ሰው በፍቅር ነው የሚበላው ሁሉም ሰው ተጎራርሶ አንዱ ከአንዱ ጋር ካጣው ከተቻገረው ጋር ተበልቶ የሚያልፍባት ከተማ ናት። ሰዎቹ በጣም ልብስ ይለብሳሉ። ልብስ በጣም ርካሽ ነው። ጫማ ርካሽ ነው። ኢትዮጵያ ሉካሉ ሌሎች የንግድ ማዕከል ከሰዎች ይቷ ቃይ ቀንሳል ዋጋችሁ ቃይ ቀንሳል ጥሩ ቃይ የሚገኘው እና ብዙ ሰዎች ደግሞ ያንን ሀገር ተመራጭ ያደርጋሉ። ምትወደድ ከተማ ናት

"ሽማግሌዎችን እንዴት ታከብራለህ?" ሽማግሌዎችን አከብራለሁ። ሽማግሌዎችን በጣም በጣም ነው የማከብረው። ለምን? ሽማግሌዎች ሽማ ሽማግሌ ለመባልም የእድሜ ባለጸጋ ለመባል የበቁና በሽምግልና ወቅት ሽማግሌ መባል እስከሚደርሱ ድረስ በህይወታቸው ላይ በጣም ብዙ ነገሮችን ያሳለፉ፣ በጣም ብዙ ነገር ረዥ እድሜ የቆዩ ስለሆነ ሽማግሌ የሚባለውም ቃል የእድሜያቸው የሄደ ሰዎች ብዙ ነገር ያዩ ሰዎች ስለሆኑ የእድሜ ባለጸጋዎች ስለሆኑ ሽማግሌዎች ከእነሱን አከብራለሁ። እነሱ ብዙ ያዩት ነገር እኔ ያላየሁትም እኔ ማላውቀው ብዙ ታሪክ አለ። እያንዳንዱ ነገር ደግሞ እነሱ አይተው ያለፉትን ታሪክ እኔ ስለማላውቅ እነሱ በሁሉም ነገር ተሽለው የተገኙ አባቶች ስለሆኑ እና ትክክለኛ አባት ከአባትም አልፈው ሀያት ለመባል የበቁ ስለሆኑ ሽማግሌዎች እነሱን አከብራለሁ። የማከብርበትም ምክንያት የሰው ልጅ ስለሆኑ፣ እና በእድሜ ባለጸጋም ስለሆኑ፣ ትንሽም ትልቅም አከብራለሁ፤ ግን ይበልጥ ደግሞ ሸማግሌዎችን አከብራለሁ። የእድሜ ባለጸጋ ናቸው፣ ከአባት ይበልጥ ከአባት ወደ ሀያት የልጅ ልጅ ለማየት የበቁ ናቸው፤ እና አከብራለሁ ሽማግሌዎችን ከእነሱ በህይወታቸው ካሳለፉት ነገር እና አይተው ካሳለፉት የህይወት ታሪክ ብዙ ትዝታዎችን አማራለሁ። በእነሱ ጊዜ ምን እንደነበረ በእኛ ጊዜ የሌለውን ነገር በእነሱ ምን እንደነበረ አክብሬያቸው በመጠየቅ ከእነሱ ብዙ ነገሮችን እውቀቶችን ላገኝ ችያለሁ። በድሮ ጊዜ እንዴት የኑሮ ሁኔታ የኑሮ ሂዲት እንዴት እንደነበረ ሀገራችን ላይ አለማችን ላይ እንዴት እንደነበረ እነሱ በነበሩበት ወቅት ጊዜ ዘመን ስለሚያውቁት የእያንዳንዱን ነገር ከእነሱ እማራለሁ፤ እና የእድሜ ባለጸጎች ጥሩ ነገር መጥፎ ነገር የሚለውን ነገር ለይተው ስለሚያውቁ ካሳለፉት የህይወት ጊዜ ቆይታ ከእነሱ ብዙ ነገሮችን እንማራለን። ትዕግስት፣ ፍቅር ብዙ ነገሮችን እንማራለን ከእነሱ ደስ የሚል የሚጠቅሙ ነገሮችን እያንዳንዱን ነገር አስተማሪው ሚሆኑን ነገሮች ከእነሱ እንማራለን። በዚያ ሰዓት ደግሞ እኛም የሰው የማክበር እድሉ ሰፊ ይሆናል እኛ ጋር። ለምን ሰው ባከበርን ቁጥር ጥሩ እይታ ጥሩ አቀባበል በሰው ዘንድ ሊኖረን ይችላል።

ወደ ስራ ኖት ትሄዳለህ? ወደ ስራ ኖት አልሄድም። አሁን እረፍት ላይ ስላለው። ወደ ስራ ኖት አልሄድም። ግን እረፍት ላይ ባሎን ኖሮ የመሄድ ብቻ እድሉ ስላለኝ። እሄዳለሁ። አሁን ላይ ግን የስራ ኖት እድሉን ስላላገኝው አልሄድም። ግን እድሉን ሳገኝ ቀጥታ የማደርገው ነገር ነው። አሁን እረፍት ልጅ ስላለው የስራ እረፍት ላይ ስላለው አላደርገውም። ነገር ግን ከስራ ጊዜ በኋላ ከሆነ በስራ ሰዓት ከሆነ አደርገዋለሁ። አዎ ከስራ ጊዜ በኋላ እሰራለሁ ላላደርገው እችላለሁ። እያንዳንዱን ነገር ደግሞ ስለሚጠቅመኝ አሁን በየሰአቱ ሁሉንም ነገር ማድረግ ባለብኝ ሰዓት አደርጋለሁ። ይሄ አሁን ላይ እረፍት ላይ ስላለው አልጠቀመውም። ከዛ ከዛ በፊት ግን እጠቀመው ነበር

ወደ የትኛው ቦታ ታጉዘህ ታውቃለህ? ብዙ ቦታዎችን ተጉዤ አውቃለሁ። ብዙ ሀገራትን ዞር አውቃለሁ። ደስ ደስ የሚሉ አክባብ አክባብ አክባብ አክባብ ተቸካለሁ። ለምሳሌ ጅማ ከተማ። አዲስ አበባ አዳማ ዝዋይ መቂ ደሬዳዋ። ብዙ ቦታ ተጉዤ አውቃለሁ አሁን የጠራኋቸው ሌላም ብዙ አሉ የተጉዤ አውቃለሁ። ጥሩ እይታና ጥሩ አቀማመጥ ያለበት የአካባቢ ማህበረሰብ ፍቅር መሆኑን አይቻለሁ። ፍቅር መሆኗን ሰው እንግዳ ተቀባይ መሆናቸውን። ሁሉም አገር ላይ የራሱ የሆነ ባህል ወግ ያለው ነገር እንዳለ ተመልክቼ። ሁሉም ጋር የተለያየ ነገር የኢትዮጵያ ሰፊ ትልቅ በመሆኑዋ ብዙ በህል እንዳለኝ አይቻለሁ። እያንዳንዱ ባህል ደግሞ ለኔ ምንም ላይመስለኝ የሚችሉ። ሌላ ሀገር ደግሞ በጣም የሚከባበዱ ነገሮች አሉ። ያው ወደ ደቡብ ክልል ለምሳሌ ኮባ በመልበስ ወገባቸውና ደረታቸው አካባቢ ሴቶች ይሸፋፈናሉ። ይሄ ደግሞ ከተማ ላይ ስለልተለመደ አጋር በምዞር ሰዓት በፊት የእነትና አባቶቻችን ታሪክ የነበረውን ባህላቸውን። አለባበሳቸው ወጋጃውን በማሳየት ሀገራቸውን በትዝታ በነበር እንዳትቀር አድርገዋታል። ጥሩ ባለ ትዝታ ከተማ እንድትሆን አድርገቷል። ለምሳሌ ድሬዳዋ ጅማ ብዙ ነገሮች ብዙ ታሪክ ያለባቸው ከተሞች ናቸው። ደስ ደስ የሚሉ ነገሮች እናገኝባቸዋለን

የሸክላ እቃዎች ትጠቀማለህ የሸክላ እቃዎች? እጠቀማለሁ ውበት ስላላቸው እና አሁን ላይ ውድ ስለሆኑ የሽክላ ስራዎች እጠቀማለሁ። በጣም ደስ የሚሉና በተለይ ለምግብ ማብሰል የሚጠቅሙ አሉ በጣም ብዙ አይነት የተለያዩ የስራ ደረጃዎች ወይ ስራ የምንሰራባቸው ስራዎች ይኖራሉ ሽሮ ወጥ ተጋቢኖ የዛሬ ስራዎች አድሮ እነዚህን ስራዎች ለመስራት ይጠቅሙናል። እና ዶሮ ለመስራት ጣፋጭና ጥሩ ወጦችን ለመቅመስ ለመብላት ስንፈልግ ሻክላን ነው የምትጠቀመው። ሻክላ በባህሪው የእጅ ስራ ስለሆነ እንደ ፋፍሪካ አይደለም ቶሎ የሚሰበር ነገር ይቆያል ሸክላ ስለሆነ ብቻ ሳይሆን የራሱ የሆነ ጥንካሬ አለው። እና ብዙ ሰዎችም እንዲጠቀሙ እመክራለሁ። ሸክላ በባህሪው ጠንካራ ነው። እንደ ሸክላ ሰሪው ይወሰናል። ለምሳሌ ዝም ብሎ የተሰራ ሼህ ዝም ብሎ ሰውን ለመሸወድ የተሰራ ይህ ሸክላ ሰራ ሊኖር ይችላል። እና በእናቶች ደግሞ በአባቶች በእናቶች በድሮ ሰዎች ሊሰራ የሚችለው ደግሞ ጠንካራ የሆነ ይህ እቃ ስለሚኖር እኔ ገዝቼ የምጠቀመው የሸክላ እቃ አለ። ሽሮ ለመስራት ጣፋጭ ሽሮ ለመስራት ከጾም በፊት ደሙ ጾም ሳይገባ በፊት ስጋ ነክ ነገሮችን ገዝቼ ለመግባት እያንዳንዱን ነገሩኝ።

ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። የምጽፍበትም ምክንያት አለኝ። ወደ ሱቅ ከመሄድ በፊት ሁሌ ነው ዝርዝር የምጽፈው። ምክንያቱም ሱቅ ላይ ከሄድኩ በኋላ ምገዛውን ነገር እንዳይጠፋብኝ እንዳልደነባበር የተለያዩ ነገሮችን ሳይ የሰውንም ጫጫታ የተለያዩ ነገር በአካባቢው ያለለ እኔ እቃ በምገበያይበት ቦታ ላይ የተለያየ ግርግር ስለሚኖር ያ ነገር ደግሞ ካለ ምገዛውን እቃ ጽፌ ካልወጣው የምፈልገው ነገር ገዝቼ እንደማልገባ ስለማውቅ ጽፌ ነው። አዘጋጅቼ የምፈልገውን ነገር እያንዳንዱን ነገር በመግዛት ወደ ቤት ምመለሰው ያኔ እኔም ተጠቃሚ ስለመሆን የሚያስፈልገኝን ነገር እያንዳንዱ ነገር በጽሁፍ ጽሁፌ ከሆነ የምፈልገውን ነገር በጥራት እና በማረጋገጥ እየገዛሁ ስለምገባ። እያንዳንዱን ነገር በምገዛው ነገር ደግሞ ቁጭት አይኖረኝም። ጽፌ ስለወጣሁ ስላለው የገበያ ሁኔታ ብቻ ሳይሆን ያእቃ ስንት እንደሆነ እያንዳንዱን ድምር ጽፌ በግምትም ሆነ ጽፌ ስለምወጣ። አይከብደኝም ምክንያቱም እያንዳንዱን ነገር ጽፌ ከወጣሁ መያዝ ያለብኝንም ገንዘብ በእጄ ላይ። አክ ወይ አዎ ያ በእጄ መያዝ አለብኝን ገንዘብ መጠኑን ማወቅ በግምት በትንሹም መገመት ስለምችል አይከብደኝም ስለዚህ ገንዘብ ለመያዝም ጥሩ ይሆናል። ጽፈን ስንወጣ እና የምንፈልገው ቦታ ጋር ቀጥታ ነው ሄደን የጻፍነው ቦታ ካለ ያ የጻፍነው ነገር የሚገኝበት ቦታ ሄደን ሳንደክም ቶሎ ገዝተን የምፈልገውን ነገር ወደ ቤት መመለስ እንችላለን። ስለዚህ በመጽሐፍ ጊዜያችንን ቀላል ማድረግ እንችላለን። የምፈልገውን ነገር በእጃችን ወይ በወረቀት ላይ በማስፈር በመጻፍ ከዛም በኋላ ወደ ግብይት ቦታ ስንሄድ የምንፈልገውን ነገር ከጽሁፉ ላይ እያየን ያለበትንም ገንዘብ ግምት በፊት ከገዛሁበት ይቀንሳል ይጨምራል የሚለውን በማየት ማወቅ እንችላለን። ያኔ እኔም ተጠቃሚ እሆናለሁ የሚሸጥልኝም ሰው ተጠቃሚ ይሆናል የምፈልገውን ነገር እያነበብኩ የምነግር ከሆነ እሱም ግራ አይጋባም። ጭቅጭቅም በመሃላችን አይፈጠርም የገንዘብ ሁኔታ እንኳን ቢጨምር ቢቀንስ ብዙም አያሳስበኝም። እየጻፍኩ በምገዛበት ሰዓት የገዛሁትን ነገር እዛው ላይ ደግሞ ጎንን ላይ መጻፌ ስለማይቀር እየመዘገብኩ ዝርዝር እየጻፉኩ የምፈልገውን የሱቅ እቃ ብገዛ እኔ በጣም ይበልጥ ተጠቃሚ ነኝ። እሱም ደግሞ ተጠቃሚ ነው። ብዙ ደንበኞች ሲመጡ ቶሎ በፍጥነት ያስተናግዳል የተጻፈ ነገር እያነበብኩ ስለምነግረው። እያሰብኩ ቢሆን ኖሮ ግን የምፈልገውን ነገር ቶሎ አላገኝም እና ደግሞ የመቆጨት ስሜት ይሰማኛል ካለፍኩ በኋላ

የምመኘው ስራ ምንድነው ስፖርት ማሰራት ስፖርት ማሰራት ጥሩ ያየር ሁኔታ ካለበት አካባቢ ላይ ንፁህና ነፋሻማ በሆነ አካባቢ ላይ ወጣቶችን እና በእድሜያቸው ገፋ ያሉ ሰዎችን ሰብስቦ ለጤናቸው እንቅስቃሴ እንዲያደርጉ ማድረግ ሰውነታቸው የሰውነት ክብደታቸው ከፍተኛ የሆኑ ሰዎችን ማሰራት እነዛ ሰዎች እንዲቀሰቀሱ ማድረግ እና ራሳቸውን እንዲጠብቁ ማድረግ የስፖርት የእንቅስቃሴዎች ላይ ለሰው ልጅ የሚጠቅመውን ስቡን ማቃጠል ወይም ጤናውን እንዲጠብቅ ማድረግ እዚህ እንደዚህ አይነት ነገር ላይ መስራት እፈልጋለሁ መስራት የምፈልገውም ነገር እንዴት እንቅስቃሴው በሙዚቃዎች በጭፈራዎች እንቅስቃሴ እያደረጉ እንዲሰሩ ማድረግ ይሄንን የኔ የምመኘው ስራ ነው።

በበጋ ወቅት ምን ታደርጋለህ? በበጋ ወቅት የማደርገው ቀለል ቀለል ያሉ አመጋገቦችን እመገባለሁ ቀለል ቀለል ያሉ አለባበሶች ሙቀት ሊስቡ የማይችሉ አለባበሶች ስስ ስስ ነገር ሰፋፊ ነገር ነጭ ነገሮችን ሙቀት የማይስቡ ነገሮች እጠቀማለሁ ፀሀይ ምናምን የሚስቡ ነገር ሙቀት ጥቁር ነክ ነገር አለብስም አልጠቀምም ነጫጫ ልብሶች ሰፋ ሰፋ ያሉ ከለር ለብሶች እለብሳለሁ ጫማም ሽፍን ጫማ አላደርግም ኖርማል ስኒከር ሸበጦች እጠቀማለሁ ሌላ ሌላ ደግሞ የምበላው አመጋገቤን እና የምውልበት ነፋሻማ ዛፍ ያሉበት አካባቢ ንጹህ አየር ስላለ ነፋሻማ በበጋ ወቅት እዛ በመዋል ራሴን ከተለያዩ በበጋ ወቅት ከሚመጡ በሽታዎች እጠብቃለሁ

ሙዚየም መሄድ እወዳለሁ። የተለያዩ ነገሮችን ለማየት: ለመጎብኘት ሙዚየም መሄድ እወዳለሁ። ብዙ ታሪካዊ ነገሮችን ለመማር ለማወቅ ከተራው ታሪካዊ ነገሮች ጋር- ፎቶ ለመነሳት ለማንሳት እና ለልጅ ልጆች ወደፊት ለማገባት ለሚስቴ ወይ ለልጆቼ የማሳያቸውን ነገሮች እያንዳንዱን ነገር በጊዜውና በክፍለ ዘመኑ የነበረውን ነገር በስልክ ላይ- በማስቀመጥ መረጃ በመሰብሰብ እኔም ታሪክን እንዳውቅ ቤተሰቦቼም ታሪክን እንዲያውቁ ጥሩ ገጠመኝ ስለሆነ ሙዚየም መሄድ- እወዳለሁ። ሙዚየም በሚሄድበት ሰዓት ደግሞ የተለያዩ ነገሮችን እመለከታለሁ። የተለያዩ ሰዎችን አገኛለሁ። ያ እነዛ ሰዎች ደግሞ እዛ ቦታ ላይ ተገኝ ጥሩ በመሆናቸው እኔም ወደ ጥሩ- ህይወት እና ጥሩ መንገድ እየተማራው- መሄድ ስንፈልግ ከእነሱ ጋር የመተዋወቅ እድል ሊኖረኝ ይችላል ሙዜም መሄድ እወዳለሁ።

የስራ ቦታዬ እንዴት ነው? የስራ ቦታዬ ደስ ይላል አሪፍ ነው ብዙ ሰዎች የሚንቀሳቀሱበት አካባቢ ነው። በስራ ቦታዬ ላይ ደግሞ ብዙ ሰዎች በሚንቀሳቀሱበት ስራ እኔ ከምሰራው ስራ ጋር ፈላጊነት እንዲበዛልኝ ያደርጋል ሰው በበዛ ቁጥር ያኔ የምሰራውን ስራ ደግሞ። ደንበኞች የማፍራት እድሉን ስለማገኝ ሰው ወደ ሚበዛበት ቦታ ነው የስራ ቦታዬ። ጥሩ ገቢና ጥሩ ነገር ለማግኘት እንዲመቸኝ ከአሁን የኑሮ ሁኔታ ጋር እንዲመረጅ እንዲጀምር እንዲያደርገኝ መርጬ ነው ቦታ የመረጥኩት። እና በዛ በመረጥኩት ቦታ ደግሞ አሁን ላይ እጠቀምበታለው አልጎዳበትም። ጥሩ ቦታ ነው ብዬ ሰለማስብ ጥሩ ገቢና ጥሩ ነገር ያስገኝልኛል። አሁንም ወደፊትም ስለዚህ ጥሩ ቦታ ነው የስራ ቦታ የመረጥኩት። እና በዛ በስራ ቦታ ደግሞ ጥሩ ደንበኞች አፈር

ሰዎችን በዓይነህ ትመከታለህ? ሰዎችን በአይኔ እመለከታለሁ ምልክቱም የሚመለከተው አመለካከት ጥሩ አመለካከት ነው። ሰው ስንናፍቃቸው እነሱም መጥፎ እይታ አያይዩኝም እኔም ደግሞ ሰዎችም በቶሎ እይታ ነው የማየው። ለምን ጥሩ እይታ ሳያቸው እነሱ መልሰው። ጥሩ ይታ ጥሩ አመለካከት ሰዎችም በአይኔ ስመለከት ጥሩ አመለካከት ነው ሁሌም የሚኖረኝ። ለምን ከተለያዩ ሰዎች ጋር በተለያዩ ገጠመኝ ስለመገናኘት ሰዎችን በጥሩ አይኑን እመለከታለሁ። ያኔ ደግሞ እነሱን በጥሩ አይኑን መመለከታቸው ከሆነ ከነዛ ሰዎች ጋር ባላውቃቸውም ቢያቁኝም ጥሩ ነገር ግን መፍጠር እንችላለን። በጥሩ አይን አመለካከታችን ማለት ነው። ጥሩ የአይን አመለካከት ካለ ሰዎች ወደእኛ ይቀርባሉ። ከእኛ ጋር የመሆን እድሉ ሰፊ ነው። ስለዚህ ሰዎችን በጥሩ አይን መመልከት አሪፍና ጥሩ ተመራጭ ነው

ዋይፋይ ትጠቀማለህ? ዋይፋይ አሁን ላይ አልጠቀምም። ስልክ ዳታ ነው የምጠቀመው። ከዚህ በፊት ግን ዋይፋይ እጠቀም ነበር። አሁን ላይ ግን ዋይፋይ አልጠቀመም። እጄ ላይ የዋይፋይ ኔትወርክ ሰለሌላ ዋይፋይ አልጠቀምም። ከዚህ በፊት ግን ዋይፋይ እጠቀም ነበረ። እና ጥሩም ያለውበት ሰፈርም ጥሩ ኔትወርክ ስለነበረው ዋይፋይ እጠቀማለሁ። አሁን ግን ዋይፋይ የምጠቀምበት ቦታውም አመቺ ስላልሆነ ለዋይፋይ እኔ አመቺ ስላልሆነ ዋይፋይ አልጠቀምም። በፊት ዋይፋይ እጠቀም እጠቀም ነበረ። ዋይፋይ በምጠቀምበት ሰዓት የተለያዩ ሰራዎችን በስልኬ እሰራልና ገንዘብ ማግኘት እንድችል ረድቶኛል። ዋይፋይ ደግሞ የካርድ ወጪያችንን ይቀንስልናል። ግማሽ ፐርሰንትም ጥሩ ነገር ነው። እና እየተጠቀምኩት ነበር። አሁን ላይ ግን ዋይፋይ አልጠቀመም፤ ዳታ የስልክ ዳታ ነው።

ታሪክ መንገር ትወዳለህ? ታሪክ መንገር በጣም ነው ምወደው። ለምን እኔም ከትላሉቅ አባቶቼ የተማርኩትን ታሪክ እና ካነበብኳቸው መጽሐፍ ያክል ታሪክን ለሰዎች ሳካፍል በታላቅ ደስታ ነው። ለምን እኔ ያወቅኩትን ነገር አውቀው ከዛ ነገር እንዲማሩና የሀገራቸውን ባህል ታሪክ ውጪ እንዲያውቁ በማድረጌ ጥሩ ነገርን መንገር ወይም ማስተማር መቻሌ በጣም ደስተኛ ያረገኛል። ስለዚህ ታሪክ መንገር በጣም ያስደስተኛል። ታሪክ እንደ ለሰዎች በነገርኩ ቁጥር እነዛ ሰዎች ከነገርኳቸው ታሪክ ብዙ ነገሮችን ይማራሉ። ብዙ ነገሮችን ያውቃሉ። እነሱ ለሌላ ሰዎችን እንዴት መናገርና ማሳወቅ እንዳለባቸው። ከጊዜ ሄደህ በኋላ ታሪክ በሚሰሙ ሰዓት ታሪክን በሚያቁ ሰዓት እነሱም ሌላ ሰዎች መትረፍ እንደሚችሉ ስለሚያስቡ ጥሩ ግንዛቤ ይኖራቸዋል። ጥሩ አስተሳሰብ ታሪክን ሰምተው ታሪክን ለማካፈል እድሉን ሲያገኙ ጥሩ በሰውም ዘንድ ጥሩ አመለካከት። ሊኖራቸው ይችላል። የባህሪ ለውጥ ታሪክን የሚሰማ ሰው ታሪክን የሚናገር ሰው አውርቶ ሰምቶ ታሪክን የሰማውን ታሪክ ደግሞ ለሌላው ሰው ሚደግም ሰው እሱ አይምሮ በስነ ስርዓት ፈጣንና ጠንካራና ለስኬት ለለውጥ ብቁ የሆነ ሰው ስለሆነ። ታሪክን ሰምቶ ለሌላ ሰዎች ማካፈል ማለት ጊዜን መሰዋት አድርጎ ስሌላ ሰዎች ስለዛ ታሪክ። ታሪክ በቃ መስማት ወይ ከሰዎች ሚጠብቁትን ወይም የማይጠብቁትንም ታሪክ ሊሆን ይችላል። እያንዳንዱ ታሪክ ግን በእነሱ ህይወት ላይ ጥሩ ነገርን ሊፈጥር ይችላል። አንዳንዴ ደግሞ በእነሱ ህይወት ብቻ ሳይሆን በሌላ በቤተሰብ ዘመድ ውጪው ላይ የታሪክ በታሪክ ብቻ ሳይሆን የሆነ ነገርን ያስተምረዋል። እና ከሰዎች ጋር የመኖር እድሉንም ታሪክ በምናነብ ሰዓት ማወቅ ያለብን ሌሎች ነገር ስናውቅ እንከበራለን ሰውም ይወደናል። ትንቁም ትልቁም ያን ያከብረናል። ታሪክም በምናስተምርበት ሰዓት ደሞ ይበልጥ በሰዎች ዘንድ ተቀባይ እንዲኖረን ይችላል። ሰዎች አክብረውን። በስነ ስርዓት በንግግር ሊፈቱ ሚችሉ ነገሮች በንግግር ሊፈቱ። የተለያዩ ነገሮችን ሚያስፈልጉ ነገሮችን ታሪክ በሚነገር ሰዓት መርዳት እንደሚችሉ ሰዎች ማግዘንት እንደሚችሉ እና ታሪክ ብዙ እውቀትን ያስተምረናል። ስለዚህ ታሪክ መንገር በጣም ደስ የሚል ነገር ነው። ከዛ ከሰሙት ነገር ሰዎች ብዙ ነገሮችን መማር ስለሚችሉ ማለት ነው።

ጫጫታ ታገኝበት ትችላለህ ጫጫታ ታገኝበት ትችላለህ ለሚለው ጥያቄ? አልችልም ጫጫታ ታገኝበት ትችላለህ አልችልም። ጫጫታ ብዙ ጊዜ መንፈሴ ወይ ውስጤን ይረብሸዋል ይደብረዋል። በጣም ነው ሚደብረኝ እና ሰዎችንም ማዋከብ መንጫጫትም አልፈልግም። ሰዎችም እንዲንጫጩና እኔ እንዲያውኩ ካለሁበት ሀሳብ ጥሞና እንዲረብሹም በጫጫታ አልፈልግም አልፈቅድም። እና ጫጫታም ያለበት ቦታ መገኘትም መታየትም አልፈልግም። በጫጫታ ያሉትንም ሰዎች የጫጫታ ነገር እንዳይወዱና እዛ ነገር እንዲርቁም እመክራለሁ። ጫጫታ ለሰው ልጅ ጥሩ አይደለም። ብዙ የተለያየ ችግሮችን ይዞ ሊያስከትል ይችላል። ብዙ ችግሮችን ሊያመጣብን ስለሚችል። ጫጫታ ብዙ ነገሩ ጉዳቱ ስለሚዋል ጫጫታ ጥሩ አይደለም። እና እኔ አልችልም ጫጫታ እንትን ማለት

ዛሬ የአየር ሁኔታው እንደ ሁልጊዜው ደስ ይላል። የአየር ንብረቱ የአየር ሁኔታው መካከለኛ ነው ሞቃታማ አይደለም ቀዝቃዛማ አይደለም የአየር ሁኔታው ደስ ይላል። ቀለል ያለ ልብስ ለመልበስ ደስ የሚል አየር ነው። እንደዚሁ ደ ጃኬቶች ምናምን የሚደረጉበት ወቅቱም አይደለም የአየር ሁኔታውን ጃኬት ለማውረድ አይፈቅድም እና እንደዚህ ለመገላለጥ ራቁትም ለመሆን የሚፈቅድ አይነት ሙቀት አያር ሙቀት ያለበት ወይ ብርድ ያለበት ሰው መካከለኛ የአየር ንብረት ነው። የምግብ አመጋገባችንም ደስ የሚል አመጋገብ ነው የሚሆነው የአየር ሁኔታው ደስ ይላል። ወደ ውጭ ለመውጣትም ደስ የሚል የአየር ንብረት ነው። አካባቢ ላይ ያለው። የአየር ሁኔታ እጽዋቱ ምናምን ደስ ይላል አዋራማ ንፋስ ምናምን ስለሌለ የአየር ሁኔታው በጣም ደስ የሚል ነው። መካከለኛው የአየር ንብረት ነው ሞቃታም ቀዝቃዛም የማይባል መካከለኛ ላይ ያለነው ሰዎችም የሚወዱት ለገበያው ሁኔታ ይህንን የአየር ንብረት ደስ ይላቸዋል። ሙቀታማ ወይ ቀዝቃዜም ስላልሆነ መካከለኛ የአየር ንብረት ላይ ካለ። ብዙም ጊዜ ተጎጂ አኖንም ነገር ግን ሙቀት ከሆነ በጣም ይከብደናል። ቅዝቃዜም ሲሆን ይከብደናል አሁን ግን መካከለኛ ላይ ስለሆነ። ወይ አይሞቅም ወይ አይበርድም መካከለኛ ላይ ስላለ ደስ ይላል ሰዎቹም በዚህ አየር ንብረት ደስተኛ ሆነው። ምንም ስለ አየር ንብረቱ ብዙ ጊዜ ሳይጨነቁ ያሳልፋሉ። ነገር ግን ግን ሞቃታማ ከሆነ በጣም ይጨንቀናል የምንለብሰው ልብስ ነው የምናጣ በየሰአቱ እንታጠባለን ምን እንላለን? ቀዝቃዛም ከሆነ የምንገባበት ቦታ እናጣለን። የተለያዩ ጃኬቶች የተለያዩ አልባሳት በመደራረብ እናሳልፋለን። ያውኑ ግን የአየር ንብረት እንደዚህ አይደለም። ምንም ጃኬት መደረብ አያስፈልገንም። ምንም ራቆታችንን አስሬ ሻወር መውሰድ አይጠበቅብንም። ብርድም አይደለም ሞቃትም ስላልሆነ መካከለኛ አየር ንብረት ላይ ስላለ ተስማሚ ነው ለብዙ ሰዎች ይሄ አየር ንብረት ተስማሚ ነው ብዬ ነው እኔ የማስበው። እና አሁን ላይ አየር ንብረቱ መካከለኛ አየር ንብረት ነው። በሙቀትም በቅዝቃዜም ያለው መሃል ሰዎችን ሊጎዳ የማይችል መካከለኛ የአየር ንብረት ላይ ነው ያለነው እና ይሄ አተረፋፈሳችንም ደስ ይላል። ኦክስጂን የምናገኝበትም ነገር በጣም ደስ የሚል ነው። የተዛባ ስላልሆነ የአየር ሁኔታው የገበያም ሁኔታ በአየር ሁኔታ ስለሚቀያየር አሁን ያለው የአየር ሁኔታ ላይ። የገበያ የቃውድነት ምናምን እንደበፊቱ አይደለም። ግን ሙቀት ሲሆን ቅዝቃዜ ሲሆን የተለያዩ ነገሮች ይጨምራሉ ይቀንሳሉ አሁን ላይ እንደዛ አይደለም። ጥሩ ነገር ላይ ነው ያለው

የፀሀይ መውጣትን ታያለህ? የፀሀይ መውጣትን አያለሁ። ንጋት ጠዋት ላይ ሊነጋጋ አካባቢ ከነጋም በኋላ የፀሀይ መሙጣት። ደስ ይለኛል ብርሃኗ ደስ ትለኛለች የጧት ፀሀይ በጣም ደስ ትላለች ብዙም አታቃጥልም እና የጧት ፀሀይ ደግሞ ለኛም ስለሚያስፈልገን። በውስጡ ብዙ ነገር ስላለው የጽዋት የጠዋት ፀሀይ በጣም አስፈላጊ ነው ብዬ አስባለሁ። እና መውጣቷን ደግሞ አያለሁ እከታተላለሁ ለምን ለመሞቅና ሰዓትም እንደሄደና እንዳልሄደ በደንብ ለማረጋገጥ። የፀሀይ መውጣትን ተመልክቼ አውቃለሁ። ብዙ ጊዜ እከታተላለሁ አያታልሁ። በምትወጣ ሰዓት ደግሞ በጣም ማራኪና ቆንጆ ናት ውብ ናት ደስ ትላለች። ከሰአት ከሚወጣው ፀሀይ የየጠዋት ፀሀይ በጣም ደስ ትላለች። የፀሀይ ፀሀይ ስትወጣ ብዙ ጊዜ የማያት ጠዋት አካባቢ ላይ ነው ምክንያቱም ደስ የምትል ስለሆነች። አወጣጧም ነገር ግን ሰዓት ግዜ በሄደ ሰዓት ደግሞ ከሰአት ላይ ምናምን ሲሆን ሀሮር ፀሀይ ምናምን ትባላለች በጣም ታቃጥላለች። ያኔ ይከብዳል መውጣቷን አያለሁ ግን ትከብዳለች። ግን ደስ የሚለው መውጣቷ ዋናው የሚታየው ጠዋት ላይ ስለሆነ ጠዋት ላይ ስትወጣ በጣም ደስ ትላለች። እሷን ለማግኘት ራሱ ጉጉት ነው የሚሆነው። ለምን የምትሰጠን በውስጧ ያለ ብዙ ነገር አለ። ለኛ ለህይወታችን የሚጠቅም ለሰውነታችን መጠንከር ያለበት መውሰድ ያለበት የጸዋይ ጠዋት ላይ። ከፀሀይ ብርሃን መውሰድ ያለበት ስላለ መውጣቷን አያለሁ። እከታተላለሁ ስትወጣ ደግሞ ወጥቼ ፀሀይ እሞቃለሁ

የሞባይል ዳታ ትጠቀማለህ? አዎ እጠቀማለሁ የሞባይል ዳታው የምጠቀምበትን ምክንያት ብዙ ነገሮችን የተለያዩ የተለያዩ የተለያዩ እትኖችን ሶሻል ሚዲያ ለመጠቀም የተለያዩ መረጃዎችን ለማወቅ እና በተለያዩ ገንዘብ መስሪያ ነገሮች ስላሉ ዳታ ሞልቼ፤ ብዙ ነገሮችን እመለከታለሁ፤ ብዙ ነገሮችን አያለሁ፤ የተለያዩ ነገሮችን እመለከታለሁ። የሚጠቅመኝን ነገሮች ብዙ ነገሮች እየተማርኩ እዛ ላይ ገንዘብ ማግኛ ዘዴዎችን ዳታ እየሞላው እጠቀማለሁ። ዳታ ስንሞላ ደግሞ ብዙ ነገሮችንም የሚመጡልን እንደምንከታተለው ነገር ይወሰናል ግን ዳታ ስንሞላ ብዙ ነገሮች ስላለ፤ የሞባይል ዳታ በጣም ነው የምጠቀመው። አሁንም ይህንን ነገር ሪከርድ ባደርገው፤ የሞባይል ዳታ ተጠቅሜ ነው። የሞባይል ዳታ ሳንጠቀም በካርድ ነው። ካርድ ሞልተን ነው። የሞላነው ካርድ ደግሞ ወደ ፓኬች የዳታ ቀይረነው በዳታ አብርተን ነው ምንሰራው ለምን አይዌስ ሲስተሙ ስለማይፈቅድ ሁሉም ነገር በዳታ ስለሆነ በዋይፋይ በዳታ ስለሆነ እኔ አሁን ለምጠቀመው ዳታ ነው። ዳታዬ ደግሞ ኔትወርኬ ምንም ሳፋሪ ኮም ነው ፈጣን ስለሆነ፤ ለመጠቀም ደስተኛ ሆኜ የምጠቀመው። ብዙ ሰዎችም ደስ እያላቸው ነው የሚጠቀሙት። ሳፋሪኮም ዳታ ለዛ ዳታ ነው የምንጠቀመው። ዳታ ደግሞ ደስ የሚል ነገር ነው። ለምን? ስልካችን ላይ ስለሆነ የምንፈልግበት ሰዓት እያበራን፣ እያጠፋን መጠቀም እንችላለን። በመንግስት ገደብ ስላልሆነ እንደ መብራት እና እንደ ውሃ ስላልሆነ ዳታ በእጃችን ላይ ያለ ነገር ስለሆነ ገንዘብ ካለን በምንፈልግበት ሰዓት ካርድ እየሞላን፤ ኔክትወርክ እያየን መጠቀም እንችላለን። ያኔ ደግሞ የምፈልገውን ነገር እናገኛለን፤ የምፈልገውን ነገር ለማግኘት ደግሞ እንፈልጋለን። ይበልጥ ደግሞ ያገኘውን፣ የፈለግነውን ነገር ስናገኝ እዛ ነገር ላይ ቆይተን ዘልቀን በዛ ነገር ገቢ ወይ ገንዘብ ማግኘት እንደምንችል፤ መፍጠር ያለብን ነገር እንፈጥራለን። በፈጠረው ነገር ደግሞ አሁን መልሰን ዳታን በመጠቀም ዳታችንን እያበራን የተለያዩ ገቢ መሰብሰብ እንችላለን። ዳታ ስንጠቀም ደግሞ ብዙ ተያይዞ የሚመጡ ነገሮች አሉ ከተለያዩ ሰዎች ጋር ያስተዋውቀናል። ያ ደግሞ ለኛም ጥሩ ነው ብሎ ለሚያውቀንም ለሰዎች ጥሩ ነው። በትረፍ ሰዓታችን በዳታችን የተለያየ አዝናኝ ነገሮችን በመነሳት ብዙ ነገሮችን እናያለን፤ አዝናኝ ደስታ ደስታ የሚገዙ ነው፤ ደስተኛ የሚያደርጉ ነገሮችን ብዙ ነገሮች ፊልሞች አሉ ደስ ደስ የሚል ነገሮች

የወተት ተዋጽኦ ትወዳለህ? የውተት ተዋጽኦ በጣም እወዳለሁ። የወተት ተዋጽኦ በጣም በጣም በጣም ነው ምወደው በወስጡ የተለያዩ የፕሮቲን እና ኢነርጂዎች ስላሉ። የውተት ተዋጽኦ በጣም ነው ምወደው። ወተት በራሱ በጣም እውዳለሁ ወተት በራሱ በፈልቶ ትኩስ የታለበው ፈልቶ በጣም ነው የምወደው። አይብ እወዳለሁ። ቅቤ እወዳለሁ እርጎ እወዳለሁ። አሬራ እወዳለሁ የወተት ተዎጽዖ በጣም ነው የሚመቹኝ ሰውነት ገምቢ ስለሆኑ ብቻ ሳይሆን ለሰውነታችን ማግኘት ያለበት ኢነርጂ። ፕሮቲን ትክክለኛ ነገር በወተት በወተት ተዋጽኦ ዘርፍ ውስጥ ያለ ነገር ስለሆነ በጣም ነው የምወደው። እና ሰውነት አካልን ለመገንባት በጣም አስፈላጊ ነው። ስለዚህ የወተት ተዋጾዖ ምርጫዬ ነው። እወዳለሁ ይመቸኛል። መምረጥ ፍላጎቴም ነው። ተገድጄ ሳይሆን ፍላጎት ደስ የሚለኝ ነገር ነው። የወተት ተዋጽኦ መምረጥ የወተት ተዋጽኦ በጣም ብዙ ነገሮች። ጋር ከሰውነታችን ጋር ማግኘት ያለበት የሚያስፈልገው ነገር ጋር የተሳሰረ ነው። የወተት ተዋጽኦ የወተት ተዋጾዖ። ውድም ቢሆን ለማግኘት ውድም ቢሆን ነገር ግን ማግኘት ያለበት ደግሞ ሰውነታችን ግዴታ። የወተት ተዋጾዖ ዘርፍ ስላለ የወተት ተዎጾዕን ደግሞ ተመራጭ አድርገን ወስደን መጠቀም አለብን። ያንን ስንጠቀም ደግሞ ጥሩ ነገር ነው። ሰውነታችን የሚያገኘው ጤናችን ስለዚህ የወተት ተዋጾዖ ጥሩ ስለሆነ እጠቀማለሁ። እወዳለሁ ደስ የሚለኝ ምርጫዬ ነው። በጣም በጣም ነው የምወደው ደስ ይለኛል። እኔ ብቻ ሳይሆን የቤተሰቦቼ የጓደኞቼም ምርጫ ነው። የወተት ተዋጽዖ የወተት ተዋጾዖ እኔ ብቻ ሳይሆን ቤተሰቦቼ ባልኩት ዙሪያ አንድ ሰው ተወልዶ እስከ እራሱን እስከሚያውቅ ድረስ። እራሱ የወተት ተዋጾዖ ሲኖርበት ያ ሰው። ፈጣን ይሆናል ቶሎ እራሱን ያውቃል። ቶሎ አፉን ይፈታል። እና የተለያዩ ነገሮች በልጅነታችንም የወተት ተዋጾዖ ዘርፎች ተሰጠውን ስላደግን። ቶሎ አፋችንን የመፍታት እና ቆሞ ለመራመድ የመቻል ዋናው ዋስትና የወተት ተዋጾዖ አለበት። ስለዚህ የወተት ተዋጾዖ በጣም ደስ የሚል ነገር እና አስፈላጊ የሆነ። ማደግ ልጆች ማደግ የሚችሉበት መንገድ የወተት ተዋጾዖ ሲኖር ስለሆነ። በጣም ምርጫዬ ነው የወተት ተዋጾዖ በጣም ነው የምወደው። ወተት በጣም እርጎ አይብ በጣም እወዳለሁ።

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ ቪዲዮ እመለከታለሁ ደስ ይለኛል ቪዲዮ ማየት ያዝናናኛል። በመስመር ላይ ቪዲዮ ትመለከታለህ? አዎ እመለከታለሁ ቪዲዮ ማየት ደስ ይለኛል። አዝናኝ የሆኑ ቪዲዮዎችን በመስመር ላይ ማለት በጣም ያዝናናኛል ደስ የሚለኝ ነገር ነው። ምርጫዬም ነው። እና ቪዲዮ በመስመር ላይ ማየት በጣም የምወደው ነገር ነው። እመለከታለሁ ሰዎችም ሲመለከቱ አያለሁ። እኔም ለመመልከት እሞክራለሁናም እመለከታለሁ። በትርፍ ሰዓቴ በትርፍ ጊዜ ውይዶ መስመር ላይ ለመመልከት ዝግጁ ሆኜ ስለምገኝ። እና ከስራ ትርፍ ሰዓቴ በኋላ ሄዶ እመለከታለሁ። በማይሆን ቪዲዮ ወይ እዝናናለሁ ወይ ቁም ነገር አዘልም ነገር ከሆነ ከዛ ቪድዮ ብዙ ነገሮችን በመስመር ላይ ካየሁት ቪድዮ ብዙ ነገርን አውቃለሁ ብዙ ነገርን እማራለሁ። ቪዲዮ ደግሞ ጥሩ ነው። የተለያዩ ቪዲዮዎች እኛ እንደምመርጣቸው ነገር ቢወሰኑ ጥሩ ለኛ አዝናኝና ቪዲዮዎች አስተዋሪ ቪዲዮዎች ስላሉ በመስመር ላይ እነሱን በመመልከት ራሴን አይምሮዬን አድሳለሁ። ደስተኛ ለመሆን እሞክራለሁ። የተለያዩ ጊዜ ሀገራችን ላይ ያሉትን ነገሮች አሁን ላይም ያለውን ነባራዊ ሁኔታ ደግሞ በቪዲዮ ማለትም ማየት ይቻላል። እሱንም ለማየት እሞክራለሁ አያለሁ። ቪዲዮ በመስመር ላይ እመለከታለሁ በሰፊው ደስ ስለሚለኝ ምርጫዬ ስለሆነ ያስደስተኛል ብዬ ስለማስብ እመርጣለሁ ደስ ይለኛል። እና ፍቃደኛ ሆኜ ነው በመስመር ላይ ቪዲዮዎችን ምመለከተው ማየው

ውሳኔ መስጠት ትችላለህ? ውሳኔ መስጠት። እችላለሁ የራሴ የግሌ ብዬ በምሰራቸው ስራዎች ላይ ወይም የተለያዩ ነገሮች ላይ ውሳኔ መስጠት እችላለሁ። እና በሌላም ነገሮች ላይ ውሳኔ መስጠት እችላለሁ። ለምን በራሴ ኮንፊደንስ በራስ መተማመን ስላለኝ። ውሳኔዎችን መስጠት እችላለሁ በማድረጋቸውና በምሰራቸው ነገር ላይ ሀላፊነት ስላለኝ። ውሳኔ መስጠት እችላለሁ። ውሳኔ ስሰጥ ደግሞ ትክክለኛ በሆነ ነገር ላይ ነው ውሳኔ መስጠት የምችለው። ትክክል በሆነ ነገር ላይ ነው በተፈቀደ ነገር ላይ ነው ውሳኔ ነገር የምሰጠው ሰዎችን በሚጎዳ መልኩ። ውሳኔ ልሰጥ አልችልም። ውሳኔ በምስጥ ሰዓት ደግሞ ያ ነገር ትክክል መሆኑን ደግሞ እርግጠኛና ራሴን ማሳመን እንዳለብኝ ትክክል መሆኑን ሰውን መጉዳት የማይችል መሆኑን ማወቅ አለብኝ መገንዘብ አለብኝ። ስለዚህ ውሳኔ መስጠቱ ብቻ ሳይሆን ውሳኔ የምንሰጠውም ነገር ትክክለኛ ነገር መሆን እንዳለበት። ውሳኔ የሰጠነው ነገር ምንድነው? ምን አይነት ውሳኔ ነው። መስጠት ያለብኝ ነገር ማሰብ። እና ያኔ ውሳኔ መስጠት እንችላለን። ትክክል ከሆነ ያ ነገር በሰአቱ ግዴታ መደረግ ያለበት ነገር ከሆነ። እናደርገዋለን ውሳኔ ሰጥተን ከዛን ወደ ቀጣዩ ፓርት እናልፋለን ማለት ነው። ውሳኔ በመስጠት ብዙ ነገሮችን እናገኛለን። ውሳኔ በመስጠት ብዙ ነገሮችን እንማራለን። የተለያዩ ነገሮችን እናገባለን። ውስኔ በመስጠት የሚገኙ ነገሮች አሉ። የሰው ልጅ ውሳኔ በምንሰጥ ሰዓት ሊያክብረን ይችላል የሰው ልጅ ስለዚህ ውሳኔ መስጠትን። እችላለሁ ብዬ አስባለሁ

አዲስ ቴክኖሎጂ መማር ትወዳለህ? አዎ አዲስ ቴክኖሎጂ መማር እወዳለሁ በጣም ነው እምወደው ምክንያቱም። አዲስ ቴክኖሎጂ በተማርኩ ቁጥር አዳዲስ ነገሮችን እና አዳዲስ የገቢ ምንጮች አዳዲስ መረጃዎች አዳዲስ ነገሮችን በማወቅ አዳዲስ ቴክኖሎጂን በምናውቅ ሰዓት ደግሞ በምንማር ሰዓት ደሞ የተለያዩ ነገሮችን ወደ እኛ ህይወት ሌባ ማስገባት ለህይወታችን ጥሩ ወይ ጠቃሚ የሚለውን ነገር መፍጠር እንችላለን። ስለዚህ አዳዲስ ቴክኖሎጂ መማር እወዳለሁ በህይወቴ ላይ ጥሩ የሆነ ነገር መፍጠር ስለምወድ። መማር ጥሩ መሆኑን ስለማውቅ ተምሬ አዲስ ነገር ፈጥሬ። በተማርኩት የቴክኖሎጂ ነክ ነገር ተምሬ እኔም የሆነ ነገር መፍጠር ስለምፈልግ። ከጊዜ በኋላ የተለያዩ ነገሮችን የመክፈት ሀሳብ በራሴ በቴክኖሎጂ የታገዙ ነገሮችን ዌብሳይቶችን የተለያዩ በዳታ እሚሰሩ ስራዎችን መስራት ስለሚፈልግ መማር እወዳለሁ። መማር ጥሩ ነው መማር ማወቅ ጥሩ ስለሆነ መማር ምርጫዬ ነው። ስለዚህ በመማር ቴክኖሎጂ ነክ ነገሮችን በመማር ብዙ ነገሮችን ማወቅ እንደምችል ስለማውቅ ተምሬ እምፈልገውን ነገር መስራት። በራሴ ዌብሳይቶችን ፈጥሬ ገቢ ማግኘት። ሌሎችንም ሰዎች እንዲሰሩ ማድረግ። ብዙ ነገር ማወቅ እምፈልገው ነገር አንድ ስለሚያሳውቀኝ መማር እወዳለሁ ጥሩ ነው

አስተያየት መቀበል ትወዳለህ? አዎ አስተያየት መቀበል እወዳለሁ። አስተያየት መቀበል በጣም ጥሩ ነው። ለምሳሌ አንድ ስራ እየሰራን ካለ በምንሰራው ስራ ላይ የተለያዩ ችግር ሊኖር ይችላል። የተለያዩ ክፍተቶች ሊኖር ይችላል። የተለያዩ ነገሮች ይኖራሉ። በዛ ነገር ላይ ደግሞ ያንን ነገር ከሰዎች ደግሞ ተቀብለን ሰምተን በዛ ነገር ላይ ማስተካከል ያለብንን ነገር ስናስተካክል ሰዎች ወደ እኛ መምጣታቸውን ይቀጥላሉ እንጂ አያቆሙም። ነገር ግን ከሰው አስተያየት መቀበል ካልቻልን እነዛ ሰዎች ወደ እኛ መምጣት አይችሉም። ወደ እኔ መምጣት አይችሉም ንግድ ስራ ላይ መስራት ብችል በንግድ ስራ ላይ አስተያየቶች በእኔ ላይ ቢቀርቡብኝ ያንን አስተያየት ተቀብዬ ወድጄ ካላስተካከልኩት ብዙ ሰዎች ከእኔ ይርቃሉ። እኔ ደንበኞች አይኖሩኝም። ብዙ ደንበኛ ስለማይኖረኝ እንደ ደንበኛ ብቻ ሳይሆን የምሰራው ነገርም ስለማይወደድ አስተያየት ስለማልቀበል አስተያየት መቀበል ከሆነ ነገር እያንዳንዱን ነገር ማስተካከል ስለምንችል አስተያየት መቀበል እወዳለሁ። የተቀበልኩትንም አስተያየት ተግባራዊ አደርጋለሁ። ተግባራዊ ለማድረግም እሞክራለሁ። ሰዎችም ያን አስተያየት የሰጡኝን ነገሮች በፊት ያን ነገር ከነበረው ነገር ይበልጥ ቀይሬው በዛ ነገር ሰዎች እንዲደሰቱና ሰዎች አስተያየት ተቀባይ መሆኔን አይተው ይበልጥ እንዲወዱ ማድረግ እችላለሁ። አስተያየት መቀበል በጣም ጥሩ ነው። የሰዎችን አቴንሽን፣ የሰዎችን ቀልብ ለመሳብ በጣም ጠቃሚ ነገር ነው። አስተያየት መቀበል በጣም ጥሩ ነው። ሰውንም ማክበር አክብሮ አስተያየት ተቀብሎ የተቀበልኩትን አስተያየት ደግሞ ተግባራዊ መተግበር ስተገብረው እነዛ ሰዎች ይበልጥ ደስተኛ ይሆናሉ። ለምን አክብሬያቸው እኔ የነሱን አስተያየት ተቀብዬ ተግባር ላይ ካዋልኩ እነሱ ሌላም ነገሮችን የመጠየቅ ፍላጎት ማድረግ ከእኔ ጋር የመስራት ፍላጎት ካላቸው ይበልጥ መንገዱን መክፈቻ ሊሆን ይችላል። ስለዚህ ከሰዎች ጋር ባለን ጊዜ ባለን ቆይታ አስተያየት መቀበል በማንኛውም ነገር ላይ በጣም ጥሩ ነው። በስራ ቦታ ብቻ ሳይሆን በአለባበስም፣ በአመጋገብም ሊሆን ይችላል። በጣም ብዙ ነገሮች አሉ። በህይወታችን በምንኖርበት ሰዓት ያኔ ደግሞ በምንሰራውም ሰራ ሊሆን ይችላል። በተለያዩ ገጠመኝም በምንም በምንም የሰውን አስተያየት መቀበል ጥሩ ነው። የተቀበልነውን አስተያየት ደግሞ አስተካክለን፣ ተግባራዊ አድርግተን ሰዎች ያንን አስተያየት እንዳይደግሙት ማድረግ ጥሩ ነው።

የስራ ጊዜ በጣም አሪፍ ነው። ሁሌም ደስተኛ ሆኜ ነው የምሰራው ብዙ ጊዜ ስራ ስሰራ ደስተኛ ሆኜ ነው የምሰራው። እና የስራ ጊዜ በጣም ብዙ ጊዜ ደስ ይለኛል። ጠዋት እወጣለሁ ከቤት ወደ ስራ ቦታ እሄዳለሁ ማስተካከል ያለብኝን ነገር አስተካክላለሁ። ምሳ በላለሁ ስድስት ሰዓት ምናምን ሲሆን ከዛ ከምሳ በኋላ ደግሞ ቀጣይ ስራዬን እሰራለሁ። ተመልሼ ወደ መክሰስ ሰዓት ቡና እጠጣለሁ ከቡና ሰዓት በኋላ ደግሞ ወደ እንትን እሄዳለሁ። ስራ ጨርሼ እወጣለሁ። ከዛም በኋላ ወደ ቤት ገብቼ ምግብ በላለሁ እራት

ቃልን ትጠብቃለህ ቃሌን እጠብቃለሁ ብዙ ጊዜ በህይወቴ ቃሌን እምጠብቅ ሰው ነኝ። ለምን ቃልን ማጠፍ በብዙ ሰው ዘንድ ጥላቻህን ያስተርፋል። ስለዚህ ቃሌን ብዙ ጊዜ እጠብቃለሁ ቃልም መጠበቅ ደግሞ በሰው ዘንድ እንድንወደድና ሰው እንዲያከብረን ያደርጋል። ቃሌን እምጠብቀው ታማኝ ስለሆንኩ ጥሩ ሰው ስለሆንኩ ቃሌን እጠብቃለሁ ቃሌን በጠበኩ ቁጥር ሰዎች ስለኔ ያላቸው አመለካከት ጥሩ አመለካከት እንዲኖረቸው ያደርጋል። ያኔ እኔ ቃሌን በምጠብቅበት ሰዓት ሰዎች ስለኔ ጥሩ አመለካከት ይኖሯቸዋል። ከእኔ ጋ በሚያወሩ ሰዓት ከእኔ ጋ በሚያደርጉት ውል። ከእኔ ጋ የስራም ሆነ በተለያዩ ነገሮች ከእኔ ጋ ተሰማርተው ከእኔ ጋ እየተንቀሳቀሱ ከእኔ ጋ እየሰሩ ያሉ ሰዎች ሁልጊዜ በእኔ እርግጠኛ ይሆናሉ። ምክንያቱም እኔ ቃሌን እጠብቃለሁ። ቃሌን ስጠብቅ በብዙ ሰዎች ተወዳጅነት ይኖረኛል። ብዬ ስለማስብ ብቻ ሳይሆን ቃልን መጠበቅ ጥሩ ነገር ነው ብዬ ስለማስብ። ብዙ ጊዜ ቃሌን እጠብቃለሁ ቃልን መጠበቅ በጣም አስፈላጊና ዋና ዋና ነገር ነው። ቃል ማለት ከባድ ነው። ስለዚህ ቃሌን እጠብቃለሁ። ቃሌን በምጠብቅበት ሰዓት ከብዙ ሰዎች ጋ የመተሳሰር የመወደድ እኔን ሰዎች ይወዱኛል ያከብሩኛል። እና ይሄ ይሄንን ነገር አተርፋለሁ ቃልም መጠበቅ በጣም ትልቅ ነገር ነው። ቃላችንን ባጠፉን ቁጥር ደግሞ ብዙ ነገሮች ሰዎች በእኛ ላይ መጥፎ ክፉ ነገሮችን ያሰባሉ። በደሎችን እኛን ለማጥፋት ይሞክራሉ። ቃልም ስንጠብቅ ግን ሰዎች እኛን ለማበረታታት ብዙ ነገሮችን ይጠቀማሉ። እኛን ለመደገፍ ቃሌን በጣም ነው እምጠብቀው ሰዎች ይወዱኛል ያከብሩኛል ቃሌን እጠብቃለሁ። ለምወዳት ልጅ አብሬያት እንደምኖር ቃል ገብቼ ነበረ። ያንንም ቃሌን አሁን በተግባር እየሆንኩትና እየኖርኩት ያለ ነገር ነው። ቃሌን ስለጠበቁ አብራኝናለች። ቃሌን ጠብቄ የገባኋላትን ቃል አክብሬያት አብረን በመሆን ብዙ ነገሮችን አብረን እያሳለፍን እና ቃልን መጠበቅ ጥሩ ነው። ከሚወዱት ሰው ጋር ያቆራኛል። ከሚፈልጉት ሰው ጋር ያገናኛል። ቃልም መጠበቅ ለብዙ ጊዜ አብሮ ለመስራትም ሆነ በስራ ላይም ያ ሰው ወዳጅነት ለመፍጠር ቃልን መጠበቅ በጣም አስፈላጊና ጥሩ ነገር ነው። ቃል በሁለቱ ፊደል ቃል የምትለው ራሱ ከባድ ናት። ስለዚህ ቃልን መጠበቅ በጣም አስፈላጊ ነገር ነው። በምናደርጋቸው በየትኛውም ቦታ ቃላችንን እምንጠብቅ ከሆነ ሰው ዘንድ ተወዳጅ እንሆናለን። እና ጥሩ ነገር ነው ቃልን መጠበቅ በጣም አስፈላጊ ነው። ቃል ትልቅ ነገር ነው ስለዚህ ቃሌን እጠብቃለሁ። ቃሌንም ስጠብቅ ብዙ ሰዎችን በእኔ ዘንድ በእኔ ስር ያሉ ሰዎች ከእኔ ጋር በስራም ሆነ በተለያዩ ነገር የሚገናኙ ሰዎች ከእኔ ጋር ጥሩ ጓደኝነት ይፈጥራሉ ቃሌን ስለምጠብቅ ብዙ ሰው እኔ በምሰራው ስራ ላይ እርግጠኛ ይሆናሉ። ቃሌን ስለምጠብቅ ብዙ ሰዎች እኔ በማደርጋቸው በምወስናቸው ውሳኔዎች ብዙ ሰዎች ያምናሉ። እና ትክክል ነው ብለው ያሰባሉ ለምን ቃልን ይጠብቃሉ ቃል እሚጠብቅ ሰው ብዙ ጊዜ ታማኝ ነው ጠንካራ ነው። በራሱ እሚተማመን ሰው ነው። ቃልን እሚጠብቅ ሰው እሚጠብቅ ሰው በራሱ ታማኝ ነው። በራሱ ኮንፊደንስ አለው በራሱ ይተማመናል። ትክክለኛ ነገሮችን ይወስናል ትክክለኛ ነገሮችን ያደርጋል። ሰው ምን ያስባል? ሰው ምን ይሰማዋል ብሎ ለሰዎች ይጨነቃል። ቃልን እሚጠብቅ ሰው ብዙ ጊዜ ትርፋማ ነው። ከብዙ ሰዎች ጋር ትልቅ ደረጃ ላይ መድረስ አላማ ፍላጎት ስላሉ ቃሉን ይጠብቃል

ዝም በይ የስራ እድገት እየፈለክ ነው አዎ የስራ እድገት በጣም ነው የምፈልገው። እና በአሁን ሰዓት ላይ የስራ እድገት በጣም ያስፈልገኛል ገቢ እንዲጨምር እፈልጋለሁ የማገኘው ገንዘብ እጥፍ ድርብ እንዲሆነልኝ እፈልጋለሁ ለምሳሌ አስር ሺህ ማገኝ ከሆነ ስራ እድገት ሲደረግልኝ ወደ ሃይ ሺህ ወደ አስራ አምስት ሺህ ያድግልኛል ስለዚህ የስራ እድገት እፈልጋለሁ። እና የስራ እድገት ሲኖረኝ የምሰራውም ስራ እየቀነሰ ይሄዳል በፊት በጣም ቢዚ ከሆንኩ እየቀነሰ በፐርሰንት ሃምሳ ፐርሰንት ከነበረ አሁን ላይ መቶ ፐርሰንት ወይ ዘጠና ዘጠኝ ፐርሰንት ከሆነ ወደ ሰባ አምስት ወደ ሃምሳ እየተጠጋ ይሄድልኛል። ስለዚህ የስራ እድገት ካለ ጥንካሬ ይኖረናል እና በደንብ የመስራት ፍላጎታችን ይጨምራል ጎበዝ እንሆናለን። በምንሰራው ስራ ላይ የስራ እድገት እየፈለክ ከሆነ ላልከው ደግሞ አዎ እየፈለኩ ነው። አሁን ለምሳሌ የምሰራው ስራ ከዚህ በፊት ሺህ ብር ማገኘት ከሆነ ሶስት ሺህ አራት ሺህ ብር እጥፍ እንደማር ላገኝ እየፈለኩ ነው እድገት እየፈለኩ ነው። ደንበኞች እንዲበዙልኝ በምሰራው ስራ ላይ እድገት እየፈለኩ ነው። በፊት ለምን በትንሽ ነገር የጀመርኩትን በትንሽ በአምስት ሺህ በሃያ ሺህ የጀመርኩት ስራ በመቶ ሺህ በመቶ ሃምሳ በሁለት መቶ ሺህ ለማንቀሳቀስ የስራ እድገት እየፈለኩ ነው። ያለሁት የስራ እድገት በፈለገን ቁጥር የምናገኘው ገቢና የምናስባቸው ነገሮችን የማሳካት እድሉን እናገኛለን። የስራ እድገት መፈለግ በጣም ጠቃሚ ነገር ነው ጥሩ ነገር ነው። የስራ እድገት እየፈለክ ነው? አዎ በጣም ነው የምፈልገው የስራ እድገት በፈለኩ ቁጥር የማገኘውን ነገር ለምን እንደማወጣ ለምን እንደማስቀምጥ እና ነገ የተሻለ ቦታ ላይ መድረስ እንዳለብኝ ስለማስብ የስራ እድገት እየፈለኩ ነው። ያለሁት የስራ እድገት በፈለኩ ቁጥር ስኬታማ እሆናለሁ ጥሩ ደረጃ ላይ ጥሩ የሚባል ነገር ላይ እደርሳለሁ። ስለዚህ የስራ እድገት እየፈለኩ ነው። በምሰራው መስሪያ ቤትም ሆኜ በድርጅትም ላይ የምሰራ ከሆነ የስራ እድገት በጣም ነው የምፈልገው። ለምን ገንዘቤና እውቀቴ እየጨመረ ይሄዳል። እውቀቴን በጣም እየጨመርኩ በመጣ ቁጥር ደግሞ የስራ እድገቴም እየጨመረ ይመጣል የስራ እድገት ደግሞ እየፈለኩ ነው። እድገት አዎ በጣም ነው የምፈልገው። እና ይሄ ይሄ ነገር ማደርግ ከሆነ የስራ እድገት ካለኝ ገንዘብ የማገኝበት መንገድ በጣም ሰፊ ስለሚሆን የስራ እድገት እየፈለኩ ነው። ያለሁት የስራ እድገት በደንብ በፈለግን ቁጥር ጥሩ ስኬታማ እንሆናለን። ጥሩ ነገሮችን እናገኛለን ጥሩ ነገሮችን እንጠቀማለን ስለዚህ የስራ እድገት መፈለግ በጣም ጥሩ ነው። እና የስራ እድገት እየፈለኩ ነው ያለሁት። የስራ እድገት እየፈለኩ ባለው ጊዜ ብዙ ነገሮችን አያለሁ ብዙ ነገሮችን እማራለሁ ከብዙ ሰዎች እና ብዙ ነገርን ደግሞ ለማግኘት እጠራለሁ እለፋለሁ የስራ እድገት በደንብ ደግሞ ለመጨመር በደንብ እሰራለሁ። እለፋለሁ እጥራለሁ እና የስራ እድገት በጣም አሪፍ ነው። ጥሩ ነው የስራ እድገት መፈለግ በጣም ጠቃሚ ነው። እኔ በጣም ነው የስራ እድገት እየፈለኩ ያለሁት በጣም ነው የምፈልገው። ጥሩ ደረጃ መድረስ ራሴን ትልቅ ደረጃ ላይ አድርሼ የስራ እድገት ፈልጌ ሰዎችን በስሬ ማንቀሳቀስ እፈልጋለሁ። በምሰራው ስራ በትንሽ የጀመርኩትን ነገር አሳድጌ ትልቅ ደረጃ ትልቅ ስራ መስራት እፈልጋለሁ። የስራ እድገት የስራ እድገት በጣም ነው የምፈልገው። የምሰራውን ነገር ማሳደግ እፈልጋለሁ። ባሳደግኩት የምሰራውን ነገር ባሳደግኩት ቁጥር እኔም ያለሁበት የስራ ቦታ ሁኔታ እየጨመረና ከፍ እያለ ይመጣል የስራ እድገት በፈለግን ቁጥር ስኬታማ እንሆናለን። ነገ ትልቅ ቦታ የመድረስ አላማችንን ግባችንን አላማችንን እንመታለን እናገኛለን ስለዚህ የስራ እድገት መፈልግ በጣም ጠቃሚና ጥሩ ነው። የስራ እድገት በጣም አስፈላጊ አስፈላጊ ከሚባሉ ነገሮች አንዱ ነው። የስራ እድገት መፈለግ በምሰራበትም መስሪያ ቤትም ሆነ የተለያዩ የስራ ቦታም ትርፍ ስራ ብዬ በማስባቸው ቦታ ላይ የስራ እድገት አግኝቼ ጥሩ ነገርን እና ጥሩ ገንዘብ ጥሩ የሆነ ገንዘብ ማንቀሳቀስን እፈልጋለሁ። የስራ እድገት በጣም አሪፍ ነው። አስፈላጊ ነው ደስ የሚልና በጣም ጠቃሚ ነገር ነው። ብዬ ነው የማስበው ስለዚህ የስራ እድገት እፈልጋለሁ። የስራ እድገት በፈለኩ ቁጥር ጠቃሚ የተባለ ደረጃ ላይ ደርሼ ገንዘቦችን በጣም የማገኝበት እድል ሰፊ ነው። የስራ እድገት ለብዙ ሰዎች ምሳሌ ሌላም ሰዎች እኔን አይተው እንዲቀየሩ

ማብሰል ትችላለህ? ማብሰል ትችላለህ ላልከኝ ጥያቄ በጣም ነው የምችለው ማብሰል በጣም በጣም እችላለሁ። ማብሰል ለምሳሌ በጣም ብዙ አይነት ምግቦችን ማብሰል እችላለሁ። ፋስት ይቀለል ቶሎ ፈጣን የሚደርሱ ምግቦች ቶሎ ቶሎ የሚደርሱ ምግቦችን ማብሰል እችላለሁ። ድንች ወጥ ማብሰል እችላለሁ። ሩዝ ወጥ ማብሰል እችላለሁ። ቀይ ስር ማብሰል እችላለሁ። ምስር ወጥ ማብሰል መስራት እችላለሁ። አተር ወጥ ማብሰል መስራት እችላለሁ። ካሮት ማብሰል መስራት እችላለሁ። ሌላ የተለያዩ ምግቦች መኮሮኒ ፓስታ እሩዝ ቂንጬ የተለያዩ ምግቦችን ማብሰል እችላለሁ። በጣም ባለሙያ ነኝ። ቲሲ ሶያ ኢንዶሚ እንቁላል ፍርፍር ማብሰል እችላለሁ። የተለያዩ ነገሮችን በእሳት ላይ በመጠቀም ወይ በስቶፍ ላይ በመጠቀም በእሳት ምድጃ ከታተፌ ሽንኩርት ቲማቲም ዘይት አድርጌ ማብሰል እችላለሁ። እና በጣም ብዙ አይነት ምግብ መስራት እችላለሁ። ማብሰል በጣም ለኔ ቀላል ነው። እችላለሁ ማብሰል። የተለያዩ ወጣወጦችን እሰራለሁ በእሳትም ሆነ በስቱፍ ማብሰል እችላለሁ ደስ ደስ የሚሉ ምግቦችን እያበሰልኩ መመገብ እችላለሁ። የተለያዩ ምግቦችን እያበሰልኩ መሸጥ እችላለሁ። ለሌላ ሰዎች መብላት እንዲችሉ እያበሰልኩ መሸጥ እችላለሁ። እንዲጠቀሙ እና ማብሰል አይከብደኝም። ማብሰል እችላለሁ በደንብ በደንብ ነው የምችለው ጎበዝ ነኝ ማብሰል ላይ በጣም ጎበዝ ነኝ። በቤተሰብም በቤተሰብ የተመሰከረልኝ ነኝ። ሰዎችም ደንበኞች ብዙ አሉኝ። ማብሰል በመቻሌ ብዙ ሰዎችን ስቤያለው ወደ እኔ አምጥቻለሁ የኔን ምግብ ያበሰልኩትን ለመብላት ብዙ ሰዎች ወደ እኔ ይመጣሉ ወደ እኔ ዘንድ ይመጣሉ። እኔ በምሰራበት የምግብ ቤት እንግዶች ብዙ ከስተመር ብዙ ቦታ ከብዙ ርቀት ተጉዞ መጥተው የኔን ምግብ ይበላሉ። የኔ ምግብ ደግሞ በጣም ጣፋጭና ደስ የሚል ምግብ ነው

ጢም ታቆያለህ ጢም አቆያለሁ ብዙ ጊዜ ጢም አቆያለሁ ማቆየውን ደስ ስለሚለኝ ጢም አድጎ ሳይ በጣም ደስ ይለኛል አቆያለሁ ጢም ሲቆይ ውበት ይሰጣል ውበቱ ደግሞ በጣም ደስ ይላል። እና ጢም ታቆያለህ ላልከኝ አዎ አቆያለሁ ጥም ማቆየት በጣም ነው የምወደው ደስ ይለኛል። ጢሜ ሳቆየው እድገቱ ደስ ይለኛል ስለዚህ እወዳለሁ። ጢም ማቆየት ደግሞ በጣም ደስ የሚል ነገር ነው። ጢም እቆያለሁ ደስ ይለኛል

ኮምፒውተር መጠቀም ትችላለህ? ኮምፒውተር መጠቀም እችላለሁ። ኮምፒውተር መጠቀም እችላለሁ ከዚህ በፊት። ትምህርት ቤት ላይ በምማር ሰዓት ከሰባተኛ ክፍል ጀምሮ የኮምፒውተር ትምህርት እማር ነበር። የኮምፒውተር ትምህርት በመማርበት ሰዓት አስተማሪዬ በደንብ እንዳቅ ስለሚፈልግ። ኮምፒውተር ክላስ እየገባው ኮምፒውተር ላይ እንድነካካ ጽሁፎችን ፋይል። መረጃዎችን እንድሰራ የተለያዩ ነገር እንድሰራ ይመክረኝና ያስረዳኝ ስለነበረ። ኮምፒውተር መጠቀም እችላለሁ። ምክንያቱም ከሰባት አያክፍል ስድስት ሰባት ሰባት ስምንት እና አስኩል ላይ ከገባው በኋላ። ከዘጠነኛ ክላስ ጀምሮ ኮምፒውተር ክላስ በመግባት የኮምፒውተር ስራዎችን የሚሰሩትን ነገሮች እሰራለሁ። እና ከዛ ውጪ ከትምህርት ቤት ውጪ ደግሞ። ፊልም ቤት ኮምፒውተር ላይ ፊልም መጫን ሰዎች ሲፈልጉ ፊልም ቤት መተው የህንድ ፊልም መጫን ሲፈልጉ የህንድ ፊልም እያወጣው መጫን የቻይና ፊልም ሲፈልጉ የቻይና ፊልሞችን የተለያዩ አክሽን ፊልሞችን ከኮምፒውተር ላይ አውጥቼ ለነሱ መጫን ሌላ ደግሞ አሜሪካ ፊልም። ብዙ ጊዜ አሜሪካ ፊልም ሰው ይወዳል አሜሪካ ፊልሞችን ከኮምፒውተር ላይ አውጥቼ በስልክ እያገናኘሁ። ከኮምፒውተር ወደ ስልክ መጫን የአማርኛ ፊልሞችን ከኮምፒውተር ላይ ከኮምፒውተር እየነካከው ስልክ እያገናኘው። ከኮምፒውተር ወደ ስልክ መጫን ሌላ ስራዎች አሉ የፓርት ፊልሞችን እነሱን ደግሞ እንደዚሁ በኮምፒውተር እያገናኘው ለሌሎች መጫን። ሌላ ደግሞ ሰዎች የሚያስደስታቸው በኮምፒውተር የሚጻፉ ጽሁፎች በኮምፒውተር ለ በትላልቁም ሆነ በትንሹ ተጽፈው ሰዎች ደስ የሚላቸውን ወረቀቶችን ለምሳሌ ማስታወቂያ ወረቀቶችን በኮምፒውተር ማውጣት። ኮፒ የተደረጉ ኮፒው ፕሪንት የተደረጉ ወረቀቶችን በጽሁፍ ማውጣት የኮምፒውተር ጽሁፍ መጽሐፍ የተለያዩ ስሞችን መመዝገብ የስራ ዝርዝር። ለምሳሌ መቶ ሰው ካለ በስራ ላይ ኮምፒውተር ላይ መጻፍ ካለበት እነዛን የመቶ ሰው ዝርዝር በኮምፒውተር ላይ መጻፍ። ለምሳሌ ቶሎሳ አየለ በየነ እያሉ እየጻፉ ሴት መርሲ ሄለን ሃና እያሉ ኮምፒውተር ላይ ሙሉ መጽሐፍ። ሰዎች ስራ ቦታ ሲገቡ ሲወጡ ለምሳሌ አየለ ዛሬ ቀን ገብቷል እዛ ላይ አቴንዳንስ መያዝ መጻፍ። በኮምፒውተር የተለያዩ ዘፈኖችን በኮምፒውተር ላይ መክፈት ፊልሞችን ማየት የተለያዩ ሙዚቃዎችን መክፈት ሙዚቃ የተለያዩ ሙዚቃ አለ እነሱን በኮምፒውተር መክፈት በጣም ኮምፒውተር መጠቀም እችላለሁ። ሌላ ስራዎችን በኮምፒውተር ገንዘብ ሚያስገኙ ሌላም ስራዎችን በኮምፒውተሬ እየነካካው መስራት መጠቀም። የተለያዩ ገንዘብ ማግኛ መንገዶችን በኮምፒውተር መፍጠር እችላለሁ። እና ኮምፒውተር መጠቀም እችላለሁ። ከዚህ በፊት እየተማርኩትና እየሰራሁበት ነገር ስለሆነ ኮምፒውተር መጠቀም እችላለሁ። በኮምፒውተር ገንዘብ ለማግኘት ሞክሬ ሰርቼ ስለማውቅ ኮምፒውተር መጠቀም አይከብደኝም እችላለሁ። የተለያዩ ነገሮችን የፊልም ቤት ስራዎችን። የተለያዩ ፋይሎችን ለማስቀመጥ ስዕሎችን በኮምፒውተር ለመሳል የተለያዩ ዲዛይኖችን ለመስራት። በኮምፒውተር ተጠቅሜ አውቃለሁ ኮምፒውተር መጠቀም እችላለሁ አይከብደኝም አዲስ አይሆንብኝም። ኮምፒውተር መጠቀም ቀላል ነው ክላስ ላይ ከተማርን። ምንም የሚከብድ ነገር የለውም።

ጠዋት ተነስቼ የምበላው በጠዋት ስነሳ ምን ትበላለህ? በጠዋት ስነሳ የምበላው ብዙ ጊዜ ደስ የሚለኝ ምግብ ፍርፍር ነው። ፍርፍር እንጀራ ፍርፍር በጣም ነው የምወደው። እንጀራ ፍርፍር በባህሪው ቀለል ያለ ምግብ ላይ ነው። ጠዋት ጠዋት ስነሳ ብበላውም ግን ስበላውም ደስ የሚለኝ የምወደው ምግብ ምንድነው ፍርፍር ወጥ ፍርፍር ምግብ ማለት ነው። ፍርፍር በዳቦ በጣም ነው የምወደው። ፍርፍር እንቁላል፣ ፍርፍር እንጀራ ይሄንን ነገር አዘውትሬ እጠቀማለሁ። ጠዋት ጠዋት በምነሳ ሰዓት አዘውትሬ የምጠቀመው ፍርፍር እንጀራ ፍርፍር ምግብ ነው። ፍርፍር እንቁላል በዳቦ ፉል ፉል በጣም ነው የምወደው። ፉል ምናምን እጠቀማለሁ።

እኔ ያለሁበት አካባቢ ቀርካሃ በአካባቢ ያድጋል እኔ ያለሁበት አካባቢ ቀርካሃ አያድግም ምክንያቱም መሬታችን ቀርካሃ አልተለመደም የቀርካሃ ዛፍ አልተለመደም የተለመደው የተለያዩ ቦታዎች ላይ ነው። እኔ ያለሁበት አካባቢ ዘንባባ አለ ባህር ዛፎች አሉ ይሄ ፍራፍሬ ማንጎዎች አሉ አቮኳዶ ዛፎች አሉ ነገር ግን የቀርካሃ ዛፍ የለም። እኔ ያለሁበት አካባቢ ላይ የቀርካሃ ዛፍ የለም። የቀርካሀሃ ዛፍ ለብዙ ነገር እንደሚያገለግል አውቃለሁ። ለተለያዩ ለወንበር ስራዎች። ለተለያዩ ጠረጴዛዎች ያገለግላል በኔ አካባቢ ግን የቀርከሃ ዛፍ የለም። የቀርካሃ ዛፍ እንጨት የተሰራ በቀርካሃ የተሰራ ወንበር ወይ ጠረጴዛ በጣም ጠንካራ ነው የሚሆነው። ቶሎ አያረጅም አይበሰብስም ቀርካሃ ጥንካሬ ያለው ነገር ነው። ለአጥርነት በሱ የተሰራ በሳጣራ በቀርካሃ ሳጣራ የተሰራ። ብዙ አይነት ጌጣገጦች ሊኖሩ ይችላሉ ዘንቢሎች ምግብ መያዣ። ይሄ ድንች ሽንኩርት ምናምን ይያዛል በቀርካሃ በተሰራ በቀርካሃ ሳጠራ በተሰራ። ዘምቢል እና የቀርከሃ ደግሞ ብዙ ጊዜ ለአጥርነት ያገለግላል። የቤት አጥር የጊቢ አጥር የተለያዩ የሚያምሩ መናፈሻዎች ለመስራት የሚያማምሩ ዲዛይን አውጥቶ በቀርካሃ

በትምህርት ቤት የምትወደው ትምህርት ምን ነበር? በትምህርት ቤት የምወደው የትምህርት ምን ነበረ እኔ አማርኛ ትምህርት በጣም ነው የምወደው አማርኛ ትምህርት በጣም ወዳለሁ እና በጣም የሚያስደስተኝ ትምህርት ነው ብዙ ጊዜ በአማርኛ ትምህርት ላይ ፖይንቴ ማመጣው ነጥብ በጣም ከፍ ያለ ነጥብ ነው እና አማርኛ ትምህርት እወዳለሁ አማርኛ ትምህርት ላይ በጣም ጎበዝ ነበር

በልጅነቴ የምወደው ጨዋታ አለ። በጣም ከልጅነቴ ከአምስት አመት ጀምሮ በጣም የምወደው ጨዋታ አለ። በልጅነቴ ደስ የሚለኝ ጨዋታ ምንድነው? በልጅነቴ ደስ የሚለኝ ጨዋታ አባሮሽ መሮጥ አባሮሽ በጣም ነው የምወደው በየሰፈሩ መሯሯጥ። በየሰፈሩ መሄድ መባረር ከልጆች ጋር መሯሯጥ በጣም ነው የሚያስደስተኝ። ልጆችን በየሰፈሩ እያሯሯጡ መያዝ አኩኩሉ መጫወት መደባበቅ በጣም ደስ እና የምወደው ጨዋታ። በልጅነቴ የምወደው ጨዋታ ነው። ከ አምስት አመቴ እስከ አስራ አምስት አመቴ ድረስ ስጫወተው የነበረው ጨዋታ ነው። አባሮሽ አኩኩሉ ድብብቆሽ ዥዋዥዌ የተለያዩ ጨዋታውን ከልጅነቴ ጀምሮ እየተጫወትኩ ነው ያደኩት። እነዚህ ጨዋታዎች በጣም ነው ደስ የሚሉኝ ያስደስቱኛል። ከሰዎች ጋር መጫወት ከብዙ ከተለያዩ ሰዎች ጋር ተገናኝቶ መጫወት መሯሯጥ ብዙ ሰዎችን ማግኘት ማየት። ጓደኞቼ ጋር በዝናብ ውስጥ መሯሯጥ ሸርታቴ መጫወት። በልጅነቴ ትምህርት ቤትም ሆኜ ትምህርትም ሳልገባ በፊት እንደዚህ አይነቶችን ትምህርትም ሲዘጋ እንደዚህ አይነት ጨዋታ መጫወት እወዳለው። አባሮች ስንጫወት ከእኛ ሰፈር ሌላ ሰፈር ከዚህ ሰፈር ሌላ ሰፈር ከብዙ ቦታ ከዚህ ወደዚህ እያልን እየተሯሯጥን እየተንቀሳቀሰን ዱሮ የተለያዩ ቦታዎችን እየዞርን እየተሽከረከርን ጨዋታ አደርጋለሁ። ያኔ በጣም ደስተኛ ነው የምሆነው ጨዋታዎችን ስጫወት ደስ ይለኛል። ከብዙ ልጆች ጋር አገናኛለሁ እህት የተለያዩ ሰፈሮች እሄዳለሁ አባሮሽ በልጅነቴ ስጫወት ብዙ ጊዜ ያጋጠመኝ አለ። አባሮሽ ሲጫወት በሌላ ሰፈር ጠፍቼ በሌላ ሰፈር ገብቼ ነው የምገኘው። አኩኩሉ እወዳለሁ አኩኩሉ ስጫወት በየሰፈሩ እየተደበቅን አልገኝም ነበረ። እቃቃ ስጫወትም እቃ እቃ እጫወታለሁ በልጅነቴ ባልና ሚስት እየሆን እቃ እቃ እጫወት ነበር። ብዙ ጊዜ ባል ነው የምሆነው። ከሚስቴ ጋር ለመተኛት ከሚስቴ ጋር ተኝቼ ከምጫወተው ህፃን ልጅ ጋር አቅፊያት እተኛለሁ ባልና ሚስት መጫወት በጣም ነው የምወደው። ባልና ሚስት ጨዋታ አቅፌ ሴት አቅፎ መተኛት በጣም ነው ደስ የሚለኝ። ከንፈር መሳም ምናምን ደስ ይለኛል። እና በልጅነቴ የምወደው ጨዋታ ነበር በደንብ ሞወደው ጨዋታ ደግሞ አኩኩሉ ነው። አኩኩሉ ጨዋታው በቃ ስስም እንዴት ደስ እንደሚል ከንፈርም ምናምን እቃ እቃ በቅጠል እንጀራ እንጀራ እያልን እንጫወታለን። በኮርኪ ክዳን በውሃ ሃይላንድ ክዳን ውሃ እየቀዳን ቡና ቡና ጠጡን እንባባላለን። ጭቃ እየጋገርን ኬክ ቁረሱ ዳቦ ቁረሱ እናባባላለን። ብዙ ጊዜ በሳር ቀለበት እያደረግን እንጋባለን። በልጅነቴ ደስ የሚሉኝ ጨዋታዎች አባሮሽ አኩኩሉ ሸርታቴ ሸርታቴ ጭቃ ላይ ውሃ እየደፋን በጣም ይመሻል ልብሳችን በቂጣችን ቁጭ እያለን እየተንሸራተተን የተለያዩ ሰፈሮች እየሄድን እያንሸራተትን እንጫወታለን። ሌላ እግር ኳስ ጨዋታ እግር ኳስ በካልሲ ጠቅልለን ካልሲ ውስጥ ፌስታልን እንሰበስብና ፌስታል ከሰበሰብን በኋላ ካልሲ ውስጥ ፌስታሉን እንጨምራለን ከዛን ካልሲውን ፌስታሉን በደንብ እናስሮና ክብ እናደርጋለን። ክብ ካደረግን በኋላ እግር ኳስ ለመጫወት ለመራገጥ እናስተካክላለን። ከዛ ያ ያንን ያህል አስተካክለን ኳስ እንመራረጣለን እንዲሁም ቡድን ቡድን እንሆንና እንራገጣለን ደስ ይለናል። በጎል ባሸነፈ እንጫወታለን። እና በጣም ደስ የሚለን ጨዋታ እግር ኳስ አኩኩሉ አባሮሽ ሸርተቴ በጣም የምወዳቸው ጨዋታ ነው። እና ደግሞ አምስተኛ ደግሞ ሽጉጥ ሽጉጥ ሽጉጥ ሽጉጥ በጣም ነው የምወደው። ከሰፈር ሰፈር ውስጥ አጥር ውስጥ እንዴት ቤት ውስጥ እየተደበቅን በሽጉጥ ሽጉጥ እያልን እንጫወታለን። ደስ የሚለኝ ጨዋታ ነው። ሽጉጥ ሽጉጥ መጫወት በጣም የምወደው ጨዋታ ነው ደስ ይለኛል የምወደው በጣም በጣም በጣም የምወደው ጨዋታ ሽጉጥ ሽጉጥ ጨዋታ ደስ ይለኛል እወደዋለሁ። እና ከብዙ ሰዎች ጋር ገደልኩ ገደልኩ እየተባባለን እንጫወታለን። የምወዳቸው ጨዋታዎች አባሮሽ አኩኩሉ ሸርተቴ ኳስ እነዚህ ናቸው

በሰአትህ የምትደርስ ሰው ነህ በሰአቴ የምደርስ ሰው ነኝ ቀጠሮ አክባሪ ነኝ የሆነ ቦታ ላይ በዚህ ሰዓት ተገኝ ከተባልኩ ከዛ ከተባልኩበት ሰዓት አስር ሰዓት ላይ ከተባልኩ ዘጠኝ ሰዓት ላይ ነው የምገኘው ቀድሜው ነው ማርፈድን አልወድም። ትምህርት በምማርበት ሰዓት ላይ ማርፈድ አልወድም በሰአቴ ነው ክላሴ ነው የምገኘው። ትምህርት ከትምህርት ውጪ ደግሞ ቀጠሮ ባለኝ ሰዓት የምደርሰው በሰአቴ ነው ከሰአቴ ውጪ ትርፍ ለአስር ሰዓት ጠዋት ሁለት ሰዓት ክላስ መገባ ከሆነ አንድ ሰዓት ተኩል ትምህርት ቤት ውስጥ እገኛለሁ ሁል ጊዜ ቀድሞ መገኘት ነው የምፈልገው። ስለዚህ በሰአት የምትደርስ ሰው ነህ ዳልከኝ? በሰአት የምደርስ ሰው ነህ? ሁሌ ቀድሜ ነው የምገኘው ቀጠሮ ብዙ ሰዎች ከእኔ ጋር ቀጠሮ መያዝ ይወዳሉ። ቀጠሮ የሚወድበትም ምክንያት አላቸው። ብዙ ሰዎች በስራ ምክንያት በተለያዩ ጉዳዮች ከእኔ ጋር መገናኘት ይፈልጋሉ። እነዚህን ከእኔ ጋር ማድረግ የሚፈልጉት ደግሞ ቀጠሮ አክባሪና ሰአቴን አክባሪ ነኝ። የምደርስ ሰው ነኝ። አስር ሰዓት ቀጠሮ ካሉኝ ዘጠኝ ሰዓት እገኛለሁ ስምንት ሰዓት ካሉኝ ሰባት ሰዓት ተኩል አምስት ሰዓት ካሉኝ አራት ሰዓት ላይ ሶስት ሰዓት ካሉኝ ሁለት ሰዓት ላይ። በሰአቴ የምደርስ ሰው ነኝ ከሰዓቴም ቀድሜ የምደርስ ሰው ነኝ። በቃ በሰአቴ ላይ አስር ሰዓት ካሉ አስር ሰዓት አናቱ ላይ እገኛለሁ። አምስት ሰዓት ካሉ አምስት ሰዓት አናቱ ላይ እገኛለሁ ሰዎች በጣም ይወዱኛል። ያከብሩኛል ብዙ ጊዜ በሰአት የሚገኝ ሰው በሰአቱ የሚደርስ ሰው በጣም በብዙ ሰው ዘንድ ተወዳጅ ነው። እና ሰዎች ይፈልጉታል ያንን ሰው ከዛ ሰው ጋር ብዙ ስራ መስራት ይፈልጋሉ ከዛ ሰው ጋር ቀጠሮ መቀጣጠርን ይፈልጋሉ። በሰአት የሚደርስ ሰው የሆነን ነገር ለማድረስ ለምሳሌ ምግብን በዚህ ሰዓት አድርስ ከተባለ በሰአቴ አደርሳለሁ። በዚህ ሰዓት ፍርፍር ሰርተህ አንጣ ከተባልኩ በሰአቱ ፍርፍር ሰርቼ አደርሳለሁ። በሰአቴ በተባልኩ በሰአት የምፈልገውና የሚያስፈልገው ነገር ለሰዎች አደርሳለሁ በሰአቴም የምገኝ ሰው ነኝ በሰአቴም የምደርስ ሰው ነኝ። ለምሳሌ በዚህ ሰዓት በአምስት ሰዓት ላይ የምሳ አድርስ ከተባርኩ አምስት ሰዓት ላይ ሳይደርስ ከሃምሳ ዘጠኝ ሲል አደርሳለሁ። እና በሰአቴ የምገኝ ሰዎች ናቸው አንዳንድ ሰዎች ብዙ ጊዜ ምግብ ቁርስ ለመስራት አምስት ሰዓት ነው የሚያደርሱት። አንድ ሰዓት ላይ ተጠይቀው እና ቀጠሮ ለመቀጣጠር እንኳን ብፈልግ አምስት ሰዓት ቀጠሮ አይደለም አራት ሰዓት ተቀጣጥሬ አስር ሰዓት ነው የማገኛቸው። ቀጠሮ አክባሪ አይደሉም። እና ብዙ ሰዎች ደግሞ እንደኔ እንዲወዱ እፈልጋለሁ በሰአት መድረስ እንዲችሉ ብዙ ሰዎች ከእኔ እንዲማሩ እፈልጋለሁ። ብዙ ሰዎችን ማስተማር እፈልጋለሁ በሰአታቸው ደርሰው እንዲገኙ በሰአታቸው ተገኝተው ሌሎችንም ሰዎች በእነሱ እንዲኮሩ ማድረግ እፈልጋለሁ። በሰአቱ የሚገኝ ሰው ብዙ ጊዜ ተወዳጅነት ተፈላጊ ነው ለብዙ ስራዎች ከዛ ሰው ጋር ለመስራት ሲያስቡ በሰአቱ መድረስ ስለሚችል ብለው ያን ሰው ተመራጭ ያደርጉታል። እኔም በሰአቴ መገኘትም በሰአቴ መድረስም በጣም የምወደው ነገር ነው። በጣም ራሴን በጣም የማከብረው ለራሴ ቦታ አለኝ ትልቅ ቦታ አለኝ። በሰአቴ ነው የምገኘው በሰአቴ ነው የምደርሰው። ብዙ ሰዎችን በእኔ ስር እንዲወዱኝ እኔን እንዲሰሩ ከእኔ ጋር እንዲቆራኙ አድርጓቸዋል በሰአቴ ስለምገኝ በሰአቴ መገኘት በጣም ደስ ይለኛል። እና የምወደው ነገር ነው። በጣም ያስደስተኛል አሁን እንደዚህ ስል ቃላት ራሱ እያነሳኝ እያነሰኝ ቃል አራሱ እያነሰኝ ነው ይሄንን ነገር ሳስረዳ በሰአት የምደርስ ሰው ነኝ። እና ለሰአቴም በጣም እምጠነቀቅ ለሰው እምጠነቀቅ ልጅ ነኝ። ሰው ምን ይለኛል እላለሁ? በዚህ ሰዓት ባልደርስ ያ ሰው ከእኔ የሚጠብቀውን ነገር አላገኘም ብዬ ስለማስብ በሰአት እደርሳለሆ። በሰአትም መድረስ በጣም ነው የምወደው ብዙ ጊዜ በሰአት የሚደርስን ሰው ይፈልጉታል ስለዚህ በሰአት የምደርስ ሰው ነኝ። በሰአቴ የምገኝ ሰው ነኝ። ቃሌን ማከብር ሰው ነኝ በሰአቴ ተገኝቼ በቦታው ላይ አምስት ሰዓት በዚህ ቦታ ተገኝ ከተባልኩ በዛ ቦታ ላይ በሰአቱ ምደርስ ሰው ነኝ። አምስት ሰዓት አናቱ ላይ እዛ ቦታ ላይ መገኘት ሰው ነኝ ምንም ደቂቃ ሴኮንድ ሳላረፍድ እዛ ቦታ ላይ እገኛለሁ። በሰአት የሚደርስ ሰው ብዙ ጊዜ ተፈላጊ። እና ብዙ ሰዎች ከዛ ሰው ጋር መስራት ይፈልጋሉ። በሰአት የሚደርስ ሰው በጣም ጠንካራ ነው። በሰአቱ የሚደርስ ሰው ሁሌም ተወዳጅ ነው። እና በሰአትም መድረስ በጣም ነው የምወደው። በጣም ደስ የሚለኝ ነገር ነው በሰአትም መድረስ ሌሎችም ሰዎች እንዲጠቀሙት እንዲያደርጉት እመክራለሁ። በሰአት ሲገኙ ብዙ ሰዎች እነዛን ሰዎች እንደሚፈልጉባቸው እነግራለሁ

በፋህ ማብሰል ታውቃለህ በፋህም ማብሰል አላውቅም። ከዚህ በፊት ሞክሬ አላውቅም ወይ ግን የሚያበስሉ ሰዎች ሊኖሩ ይችላሉ። እኔ ግን በፋህ ማብሰል አልለመድኩም። ለምን እንደሆነ አላውቅም ብዙ ጊዜ እድሉንና ጊዜውን ሰአቱን ስላላገኘው ማበሰል አላውቅም። ታውቃለህ ላልከኝ ጥያቄ አላውቅም ማብሰል

ምን ያህል ጊዜ ወደ ገበያ ትሄዳለህ? ምን ያህል ጊዜ ወደ ገበያ ትሄዳለህ ላልከኝ ጥያቄ። እኔ ምን ያህል ጊዜ ወደ ገበያ የምሄደው ለምሳሌ በሳምንቱ ውስጥ ሶስቴ ገበያ እሄዳለሁ። ለምሳሌ ዋና ገበያ በሚባል ቀን እሄዳለሁ ብዙ ሰዎች ወደ ገበያ የተለያዩ እቃቸውን ይዘው በሚወጡበት ቀን ወደ ገበያ እወጣለሁ እና ደግሞ ቀለል ቀለል ያሉ ገበያ ትናንሽ ነገሮችን ለመግዛት ወደ ገበያ እወጣለሁ አስቤዛ ለመግዛት ለምሳሌ ቲማቲም ሽንኩርት ቃሪያ ድንች ጎመን እነዚህን ነገሮች ለመግዛት ወደ ገበያ እወጣለሁ። የተለያዩ ነገሮችን ሌላ ቀን ደግሞ ሌላ አስቤዛ ጥራተሬዎች ነገሮችን አተሮችን እነ ምስርን ባቄላ የተለያዩትን ነገር ለመግዛት ወጣለሁ። ሌላ ቀን ደግሞ ልብስ ለመግዛት ወይ ጫማ ለመግዛት የተለያዩ ነገሮችን ለመግዛት ወደ ገበያ እወጣለሁ። አንዳንዴም የሚያስፈልጉኝን ለስራ የሚያስፈልጉኝን ነገሮች ለመግዛት ወደ ገበያ እወጣለሁ የተለያዩ የቤት እቃም ሊሆን ይችላል። የሚያስፈልጉኝን ነገሮች ለኔ ለህይወቴ ያስፈልጉኛል ብዬ የማስባቸውን ነገሮች ለመግዛት ወደ ገበያ እወጣለሁ። ያኔ በምወጣበት ሰዓት ደግሞ ይጠቅመኛል የምለውን ነገር ገዝቼ እገባለሁ። ምን ያህል ጊዜ ምወጣው? በሳምንት ሶስቴ አራቴ ወደ ገበያ እወጣለሁ። የዋና ገበያ እወጣለሁ እና ደግሞ ሌሎች አጫጭር ገበያዎችን እወጣለሁ

በስራ ላይ ምን ተግዳሮት አለ? በስራ ላይ ምንም ተግዳሮት የለኝም። ተግዳሮት ያላቸው ሰዎች ሊኖሩ ይችላሉ እኔ ግን በስራ ላይ ምንም ተግዳሮት የለኝም። ተግዳሮት አለ ካልከኝ እኔ የለኝም መልሴ የለኝም ነው። ግን ብዙ ሰው ተግራ ተግዳሮት ያለው ሰው አለ

ፍየል አይተህ ታውቃለህ ፍየል አው ቼ አውቃለሁ አብሬው ነው የምኖረው። ፍየል አብሮኝ የሚኖር ፍየል አለ ሴት ፍየል አለች። እና ብዙ ጊዜ ጥፋት ታጠፋለች ቅጠል ትበላለች። ትረብሻለች። የተቀመጠ ነገር ዝም ብላ ነው የምትበታትነው። እና ሴት ፍየል አብራኛለች ትኖራለች ሴት ፍየል አብራኛለች። ታስቸግረኛለች ግን በጣም ነው የምወዳት። ብዙ አመት አብረን ሆኖናል ከፍየሏ ጋ ሴት ፍየል ናት። ማሳድጋት ፍየል ናት። እና ብዙ ጊዜ አብረን አሳልፈናል እየጠበቅኳት የሰው ቤት እየገባችብኝ እያስቸገረችኝ። በጣም ታስቸግረኝ ፍየል አይተህ ታውቃለህ አብራኝ አለች የራሴ አለች። ማየት ብቻ ሳይሆን የራሴ ፍየል አለች። አብራኝ የምትኖር ራሴ ቅጠላ ቅጠል እያበላኋት ውሃ እያጠጣኋት። እና የሰው ቤት ስትገባ እያሶጣኋት። የሰው አጥር ላይ ተንጠልጥላ አገኛታለሁ ከሌላ ሴቱ ከወንድ ፍየሎች ጋር ዝም ብላ ሴክስ ታደርጋለች። ጾታዊ ሩካቤ ታደርጋለች ዝም ብላ እና በጣም ታስቸግረኛለች ግን እርቤዋ ምርጥ እርቤ ነው። ደስ የሚል ዘር ነው ያላት። እርቤዋ ወደ እንትን ነው ፍየሏ የመጣችው ከአማራ ክልል ነው። ወደ ጎጃም። እና እርቤዋ በጣም ምርጥ እረቢ ነው እዛ አካባቢ ያለው ሞጣ የሚባል ሀገር ላይ ነው። ፍየሏ የመጣችበት እና ጥሩ ፍየል ናት ደስ ትላለች የምትወልደውም የምትወልዳቸው ግልገሎችም በጣም ደስ የሚሉ ግልገሎች ናቸው። እና እኔ በጣም ነው የምወዳት ግልገሏል እና ብዙ ጊዜ የሰው ግን አጥር ላይ እየተንጠለጠለች በጣም ነው የምታስቸግረኝ። እና የሞጣ ፍየል ነው የምላት እኔ። የጎጃም ፍየል የሞጣ ፍየል ነው የምላት። እና ብዙ ጊዜ ግን የሰው ቤት የምትገባው ነገር ነው የምታስቸግረኝ። እኔ ግን እወደውታለሁ ፍየሏን ብዙ ጊዜ። ሽጫለሁ ከእሷ ላይ ግልገሎች ምናምን እና ማየት ብቻ አይደለም ፍየል አይተህ ማየት ብቻ ሳይሆን አብራኝ የምትኖር ፍየል አለች ማለት ነው። በጣም ነው የምወዳት ፍየሏን። ብዙ ጊዜ ብዙ ነገሮችን ብታጠፋም ግን ለኔ የገቢ ምንጭ ሆናኛለች። የተለያዩ ሰዎች የፍየል ወተት የሚጠጡ ሰዎች ወተቷ ምርጥ ስለሆነ እና በጣም እንትን ወፍራም ናት። ኪሎዋ ከባድ ስለሆነ ወተተን ትሰጣለች። ጥሩ እንትን ወተትን ትሰጣለች። እና ብዙ ጊዜ ደግሞ ከእሷ ጋር ፍየሎች ሴክሹዋል በሚያደርጉበት ሴክስ በሚያደርጉበት ጊዜ ሩካቤ ግብረስጋ ግንኙነት በሚያደርጉበት ጊዜ በጣም ነው የምትመቻቸው ፍየሎች በጣም ነው የሚወዷት። ጥሩ ወተት የምትሰጥ ፍየል ናት። የመጣችበትም አካባቢ እና ማየት ብቻ ሳይሆን አብራኝ የምትኖር ፍየል አለች። ፍየል አይተህ ታውቃለህ ላልከኝ ጥያቄ ፍየል እኔ ማሳደጋት ፍየል አለች በጣም ነው የምወዳት። እና ጥፋትን ታጠፋለች በየመንገዱ እየሄደች በውስጥ ምናምን ትበላለች ይሄ ነገር ነው ቆሻሻ ምናምን ትበላለች ታስቸግረኛለች። በየቦታው ደግሞ አያለሁ ሰፈር ውስጥም ሌላ ፍየሎች ብዙ ፍየሎች አያለሁ። ሰፈር ላይ መንገድ ላይ። ይሄ ከፍት በረት ከፍት ተራ በሚባሉ አካባቢ የፍየል ገበያ የበግ ገበያ ላይ አገኛለሁ ፍየሎች በጣም ነው የማየው። ብዙ ጊዜ አያለሁ የኔም ነው ፍየል እኔም አለኝ ሁሌ ነው ማያት ቤት ውስጥ አያታለሁ መንገድ አያታለሁ ግቢ ውስጥ አያታለሁ። ብዙ ጊዜ ፍየል አያለሁ። ብዙ ጊዜ ነው ፍየል አይቼ የማውቀው አይተህ ታውቃለህ ላልከኝ? ብዙ ሰዎችም የኔን ፍየል አይተዋታል። እኔም ደግሞ ብዙ ፍየሎችን አይቼ አውቃለሁ። እኔም ጋር ያለችዋንም ፍየል ብዙ ጊዜ ነው ማየት። አብራኝ ስለምትሆን እነ ራሴው ስለማስወጣት ስለማስገባት። ብዙ ጊዜ አያታለሁ ሁሌ ነው ጠዋት ማታ ነው ሁሌ ማያት። ፍየሏን ጠዋት ማታ አያታለሁ እና በጣም ነው የምወዳት። የምትሰጠው ምርት ጥሩ ምርት ነው። ዘሯ ምርጥ ነው። እና እሷንም ብዙ ፍየሎች ይፈልጓታል። መቀመጫዋ ምናምን ምርጥ ፍየል ናት ከኋላም ነው ወፍራም ናት። ቀጭን ፍየል አይደለችም። እና ወተትንም ትሰጣለች ፍየሏ በጣም ምርጥ ፍየል ናት። እና ማየት ብቻ ሳይሆን አብራኝ የምትኖር ፍየልም ስላለች ሁሌ ነው ፍየል የማየው ስለዚህ እኔ ፍየል ማየት እና ምናምን አይደንቀኝም። ሁሌም ፍየል እያየሁ የኖርኩ ልጅ ነኝ። እና አብራኝ የምትኖርም ፍየል አለች።

በየትኛው እጅ ትጽፋለህ? በየትኛው እጅ ትጽፋለ ላልከው ጥያቄ እኔ ምጽፈው ከልጅነቴ ጀምሮ። ክላስ ትምርት የጀመርኩት በሶስት አመቴ ነው። በሶስት አመቴ ነው ትምርት የጀመርኩት። መማር ከአንደኛ ክላስ ሁለተኛ ክላስ እየተባለ በጣም በልጅነቴ ነው። ትምርት የጀመርኩት እና በዛ ሰዓት ክላስ ትምርት በምማርበት ሰዓት እኔ አንደኛ ክላስ ስገባ ነው መጻፍ የጀመርኩት መጻፍ የጀመርኩትም በእርሳስ ነው እና በእርሳስ ነው የተለማመድኩ በቀኝ እጄ ነው። መጻፍ የጀመርኩት በቀኝ እጄ ስጽፍ የእጅ ጽሁፌ አያምርም ነበረ አንደኛ ክላስ እያለው የህጅ ጽሁፌ አምርም ምጽፈውም በቀኝ እጅ ነበረ። በእርሳስ በምጽፍበት ሰዓት አንደኛ ክላስ ላይ እያለው የእጅ ጽሁፌ አያምርም ግን ቀስ በቀስ ማስተካከል ጀመርኩ። ሁለተኛ ክላስ ስገባ በእስራስ ብጽፍም ነገር ግን የእጅ ጽሁፌን ለማሳመር እየሞከርኩ መጣው። የቤት ስራዎችን በሚሰጠኝ ሰዓት በቀኝ እጄ እየጻፍኩ የተለያዩ የክፍል ስራ ሲሰጠኝ በቀኝ እጄ እየጻፍኩ የተለያዩ ጽሁፎች ለምሳሌ ሁለተኛ ክላስ ላይ ሆነን ሀ ለ ሀ ሁ ሂ ሀ ሄ ህ ሆ ሚለውን በቀኝ እጄ ሀ በቀኝ እጄ ሁ በቀኝ እጄ ሀ ሁ ሂ ሀ ሄ እያልኩ እጽፍ ነበረ። ለ ሉ ሊ ላ ሌ ል ሎ እያልኩ እጽፍ ነበረ። ምጽፈውም በምንድነው ሁለተኛ ክላስ ሆኜ በቀኝ እጄ ነበረ ስጽፍ የነበረው ሀ ለ ሁ ምናምን በቃ። መ ሙ ሚ ማ ሜ ም ሞ ሚለውን ሁለተኛ ክላስ ለይ እያለው በቀኝ እጄ እጽፍ ነበረ። እና በጣም ጎበዝ ነበርኩ በቀኝ እጄ ስጽፍ ቶሎ ነው የለመድኩት አላስቸገርኩም ብዙ ጊዜ አልወሰድኩም። እና በቀኝ እጄ ነው ይህን መጻፍ የጀመርኩት። ጊዜ ደሞ ሶስተኛ ክላስ ስገባ ሶስተኛ ክላስም ስገባ በቀኝ እጄ ነበረ ምጽፈው ወደ ኤቢሲዲ ገብቼ ነበረ ከአማርኛ ፊደል ወደ እንግሊዘኛ ፊደል። ገብቼ ነበረ ኤቢሲዶችም መጻፍ ጀምሬ ነበረ ኤ ቢ ሲ ዲ ኢ ኤፍ ጂ ሚለውን በኢንጊልዘኛው ፊደል በቀኝ እጄ እየጻፍኩ ነበረ። ከዛም በደንብ ጎበዝ ጎበዝ እየሆንኩ ስመጣ ሶስተኛ ክላስ ላይ በስነ ስርዓት መጻፍ ስጀምር አስተማሪዎቼ ጎበዝ በማለት በቀኝ ይዤ የምጽፈው ጽሁፍ መልመድ እና እየለመድኩ መሆኔን ሲነግሩኝ እኔም በጣም የመጻፍ ፍላጎቴ ጨምሮ። ሶስተኛ ክላስ ለይ በቀኝ እጄ ነበረ ምጽፈው ከዛ ወደ አራተኛ ክላስ ስሸጋገር ደሞ የእጅ ጽሁፌም በቀኝ እጅ የእጅ ጽሁፌን ምን አደረኩት? ከበፊት ፊደል የሚጽፈውን አሁን አረፍተ ነገሮች መጻፍ ጀመርኩ ንባቦች መጻፍ ጀመርኩ ለምሳሌ አበበ በሶ በላ። ጫላ ጩቤ ጨበጠ የተለያዩ ነገሮችን በቀኝ እጄ በአማርኛ መጻፍ ጀመርኩ። ቀስ በቀስ ቀስ በቀስ ራሴን እያሳደኩ መጣው የእጅ ጽሁፌ አራተኛ ክላስ ላይ ሲሆን። የተለያዩ ፌደላት መጻፍ ጀመርኩ አምስተኛ ክላስ ሲሆን ደሞ በራሴ እያነበብኩ መጻፍ ጀመርኩ በቀኝ እጄ ስድስተኛ ክላስም ሲሆን ጽሁፎችን በደንብ መጻፍ ጀመርኩ ሰባት እና ስምንት ላይ ሲሆን በጣም ጎበዝ ሆንኩ የእጁ ጽሁፌን ለማሳመር እየሞከርኩ መጣው። የራሴን ጽሁፍ መብረት ጀመርኩ በቀኝ እጄ። አስር እና ዘጠነኛ ክላስ ወደ ሃስኩል ስገባ ደሞ የእጅ ጽሁፌን በጣም ማሳመር ቻልኩ። የቻልኩትም የተለያዩ ነገሮችን የተለያዩ ፊደሎችን በራሴ አድርጌ በቀኝ እጄ መጻፍ ጀመርኩ ለምሳሌ ኤ ቢ ሲ ዲ ሚፈልጉ ኢንም ስጽፍ በራሴ አሳምሬ በቀኝ እጄ። ዲንም ስጽፍ አማርኛን ፊደሎች ቃላትን ስጽፍ አሳምሬ መጻፍ ጀመርኩ እና እያንዳንዱ የምጽፋቸው ነገሮች ሚያምሩ ጽሁፎች ሆኑልኝ። ለማንበብም የሚቀሉ ሆኑልኝ በቀኝ እጅ ምጽፋቸው ጽሁፎቼ በጣም የሚነበቡና ማራኪ የሆኑ ጽሁፎች ሆነው ተገኙልኝ

በመስመር ላይ ትማራለህ? በመስመር ላይ ትማራለህ ለሚለው ጥያቄ። እኔ በመስመር ላይ ትማራለህ ለሚለው ጥያቄ በመስመር ላይ እኔ አልማርም። በመስመር ላይ የመማርበት ቦታ ላይ ስላልሆንኩ። በመስመር ላይ አልማርም በመስመር ላይ እየተማርኩ አይደለም።

መጠበቅ ታግድ ነው መጠበቅ ታግድ ነው ለሚለው ጥያቄ መጠበቅ መጠበቅ ታግድ ነው ግዴታ ነው። ለሚለው ነገር እኔ ጋር አዎ ነው ነው ብዬ ነው የማስበው እና መጠበቅ ታግድነው ለሚለው ጥያቄ አዎ ነው። መጠበቅ መጠበቅ ግዴታ ነው ወይ? ታግደነው ድምጣ አዎ

ባህላዊ ልብስ ትለብሳለህ ባህላዊ ልብስ ትለብሳለህ ላልከኝ ጥያቄ እኔ ባህላዊ ልብስ ትለብሳለህ ለሚለው ጥያቄ መልሴ ባህላዊ ልብስ? አዎ እለብሳለሁ። ኢትዮጵያ ላይ እኔ ያለሁበት ኢትዮጵያ አዲስ አበባ ላይ። ብዙ የባህል ልብሶች አሉ። እነዛ የባህል ልብሶች በጣም ደስ የሚሉ እና ማራኪ ናቸው። የሰው አይን ውስጥ እይታ ውስጥ የሚከቱ ናቸው። በሃላዊ ልብስ ብዙ ጊዜ ከዝም ብሎ ጨርቃ ጨርቅ አይሰራም። ባህላዊ ልብስ የሚሰራው ከተለያዩ ፈተሎች ከተለያዩ ዲዛይኖች እና ከተለያዩ የሀገራችን ባህል ነገር ነክ ነገር ጋር ነው። ለምሳሌ ኦሮሚያ ላይ ኦሮሚያ ክልል። ካለን ኦሮሚያ ክልል ላይ ከገዳ ስርዓት ጋር የተያያዘ የኦሮሞ ባንዲራ ጋር ያለው ትስስር የተያያዘ አለባበስ ነው የምንለብሰው። እና በሁሉም ሀገር የልብስ አይነት ይለያያል። ባህላዊ ልብስ ትለብሳለህ ላልከኝ በጣም ነው የምለብሰው። ባህላዊ ልብስ በምለብስ ጊዜ በጣም ያማረብኛል። እና ጎልቼ እታያለሁ። እና ጨርቁም እና ስሬቱ በጣም ያማረ የተዋበ ስለሆነ ባህላዊ ልብስ ትለብሳለህ ላልከኝ በጣም ነው የምለብሰው። ባህላዊ ልብስ በጣም የምወደው ልብስ ነው ባህላዊ ልብስ ባህልን ያስተዋውቅልኛል። ጨርቁ ለየት ያለ ነው እኔን ሀገሬን ሌሎች አለማት ሀገራት ላይ የሌለ እኔ ያለሁበት የኔን ሀገር የኔን ባህል የሚወክል ስለሆነ። ባህላዊ ልብስ ስለብስ በጣም ደስ ይለኛል ባህላዊ ልብስም። ስለብስ ያለው ስሜት በጣም ደስ የሚል ስሜት ነው። ደግሞ ብዙ ሀገራት ኢትዮጵያ ላይ እንዳሉት ባህላዊ ልብሶችን ሊኖራቸው አይችልም። ኢትዮጵያ ግን አፍሪካ እና ኢትዮጵያ ላይ ብዙ የባህል ልብሶች አሉ። ኢትዮጵያ ላይ በተለይ በጣም ብዙ የባህል ልብሶች አሉ። እነዛ የባህል ልብሶች የሚመጡት ከትውልድ ወደ ትውልድ በሚተላለፍ ክፍለ ዘመን የሚተላለፍ ከቤተሰብ ወደ ቤተሰብ የሚተላለፍ ነገር ስለሆነ። እና ያ ከትውልድ ወደ ትውልድ የተላለፈው ባህላችን ደግሞ ባህላዊ ልብስ ደግሞ እኛ ጋር ደርሶ እኛ ስንለብሰው። ያንን ነገር እኛ ባማረ ጨርቅ እና ባማረ ዲዛይን በተለያዩ አሰራሮች ሰርተን እኛ ለገበያ በቀረበ ጊዜ ገዝተን ስንለብሰው ያ ባህላዊ ልብስ። እኛ ሌሎች ሀገሮች እኛ የለበስነውን ነገር ሲያዩ በተለያዩ መተግበሪያዎች ላይ እኛ ያንን ቀርጸን ባህላዊ ልብሳችንን ቀርጸን ለሰዎች እንዲደርስ ስናደርግ ሰዎች ደግሞ ያንን ልብስ አይተው የኢትዮጵያ ባህል ብለው ይጓጓሉ ያንን ለመልበስ። እና ታሪካችንን ያደንቃሉ ስለዚህ ባህላዊ ልብስ በጣም ነው የምወደው። ባህላዊ ልብስ በባህላዊ ልብስ ብዙ የሚደረጉ ነገሮች አሉ ባህላዊ ልብስ እንደ ራሱ ባህላዊ ምግብ ሊኖረው ይችላል ባህላዊ ጭፈራ አለው ልብሱ ብዙ አይነት ትርጉሞች አለው። ባህላዊ ልብስ ስለብስ ባህሌን ብቻ አይደለም። ክፍለ ዘመኔን ያስታውሰኛል ይሄ የነበረበትን ዘመን አሁን ላይ ያለውን ነገር ያ ቢሄድ ያ ባህል መኖሩን አለመጥፋቱን የሚያሳይ ነገር ነው። ባህላዊ ልብስ እና ማስ እንደ ማስታወቂያ ነው ባህላዊ ልብስ ማለት በጣም ትልቅ ነገር ነው። ሰዎች ሊለብሱት የሚገባ በጣም አሁን ላይ ዘመናዊ ከሚባሉት ልብሶች ለየት ያለ እና ሰዎች በጣም ሊፈልጉት የሚገባ እና መልበስ ያለባቸው ነገሮች ባህላዊ ልብስ ነው። እኔም ባህላዊ ልብስ መልበስ የምፈልገውም ባህላዊ ልብስም የወደድኩትም እና ባህላዊ ልብስ የምለብሰው ብዙ ነገር ነው የቤቴ የእናቴን አያቴን የቅምቅም አያቴን ብዙ ክፍለ ዘመንን ተዋርሶ የመጣ ስለሆነ ባህሌን ምገልጽ ነው። የኔን ባህል የሚገልጽ ስለሆነ ባህላዊ ልብስ ስለብስ በጣም ደስ ይለኛል። ባህላዊ ልብስ የሚሰራበት ጨርቅ አመጣጡ በጣም ደስ የሚል ነው። ከጥጥ ነው። ጥጥ ተፈትሎ የተለያዩ ነገሮች ተፈትሎ በጥጥ የሚሰሩ ባህላዊ ልብሶች አሉ። የወንድም የሴትም ባህላዊ ልብሶች አሉ። እነዛ ባህላዊ ልብሶች ዝም ብሎ ቦታ ላይ አይገኙም ዝም ብሎ አገር ላይ አይገኙም ባህላዊ ልብስ የሚገኝበትን ቦታ ውስን ነው። ለምን ባህላዊ ልብስ ዝም ብሎ እንደ ዝም ብሎ ጨርቅ በየቦታው የሚመረት ስላልሆነ? ባህላዊ ልብስ በጣም ተፈላጊም እና ውድ ነው። ባህላዊ ልብስ ስንለብስ ግርማ ሞገስ አለው። ደስ ይላል ሀገራችንን ኩራታችንን የምናይበት ነገር ስለሆነ ባህላዊ ልብስ መልበስ በጣም ደስ ይለኛል። እና ባህላዊ ልብስ እለብሳለሁ ባህላዊ ልብስ ትለብሳለህ ላልከኝ ጥያቄ በጣም በጣም ነው የምለብሰው

የመጠጥ ውሃን ከየት ታገኛለህ የመጠጥ ውሃ የማገኘው የመጠጥ ውሃን ከየት ታገኛለህ ላልከው ጥያቄ? የመጠጥ ውሃዬን እኔ የማገኘው ከተለያዩ ወራጅ ወንዞች ወራጅ ነገሮች ከነዛ በማጣሪያ ተጣርቶ የሚመጣ ነው። ከተለያዩ ሀይቆች ብዙ ሀይቆች አሉ ኢትዮጵያ ላይ እኔ ያለውት ኢትዮጵያ ላይ ስለሆነ ሀዋሽ ወንዝ አለ ጣና ሀይቅ አለ። ብዙ ሀይቆች አሉ ብዙ ባህሮች ስላሉ ኢትዮጵያ ላይ በውሃ ችግር ስለሌለባት ኢትዮጵያ ላይ ብዙ ሀይቆች ስላሉ እኔ የውሃ መጠጥ ከየት ታገኛለህ ላልከኝ? ሀዋሽ ከሀዋሽ ለሚመጣው የውሃ ማሟ ላይ ነው። የመጠጥ ውሃን ማገኘው ውሃን ከየት ታገኛለህ? ለመጠጥ የሚሆነኝን ውሃ የማገኘው እኔ ከአዋሽ ከሚመጣ ወንዝ ነው። የተለያዩ ውሃዎች እሽጎዎችም የሚመረቱበት ነገር ስለሆነ። በኬሚካል ቢጨመርበትም። ለመጠጥ ውሃ የምጠይቀመው ከአዋሽ በሚወጣ ነው። እና ለሌላ ነገሮች ለምሳሌ የተለያዩ ልብሳትን ጨርቃ ጨርቆችን ልብሶችን ለማጠብ የምትጠቀመው ውሃ ከየት ነው የሚመጣው ካልከኝ ካዋሽ ነው። የተለያዩ እቃዎችን የቤት እቃዎችን ለማጠብ ምጠቀመው ውሃ ከአዋሽ ነው። የተለያዩ ቤተ ግንባታዎችን እቤት ለመስራት የተለያዩ ሲሚንቶዎችን አብኩቶ ግንብ ለመስራት ቤቶችን ለመገንባት ብዙ ጊዜ የሚመጣው ውሃ ከሀዋሽ ውሃ ነው። የመጠጥ የመጠጥን ውሃን ከየት ታገኛለህ ካልከኝ? ከአዋሽ ነው የመጠጥ ውሃን ብዙ ጊዜ የማገኘው ከአዋሽ ወንዝ ነው። የአዋሽ ወንዝ ለመጠጥ ብቻ ሳይሆን የአሳ አርባታ ያለበት ትልቅ ሀይቅ በየቦታው ብዙ ክፍፍል ስላለው ሀዋሽ ውሃ የኢትዮጵያ ህዝብ ሚገለገልበት እንደመሆኑ መጠን የተለያዩ አሳ እርባታዎች አሳዎች እና የውሃ የውሃ ውስጥ እንሰሳት የሚገኙበት ሲሆን ውሃው ደግሞ ለእኛ ሲመጣልኝ መጠጥ ውሃውን ስንጠቀም በየተጣራ ሲሆን። የተለያዩ ኬሚካሎች ተጨምረውበት የተፈጠሮ ውሃ ላይ ኬሚካሎች ተጨምረውበት በውስጡ ያሉትን ባክቴሪያ ፈንገሶች ጠፍተው ጀርሞች ጠፍተው ለእኛ ይደርሳሉ በምንድነው የሚደርሱት? ቧንቧ በቧንቧ ማለት በቱቦ በሚተላለፍ በተለያዩ ቱቦ በብረታ ብረቶች በሚተላለፉ ውሃ ይደርሰናል። በየሰበየ ቦይ ጉድጓድ ተቆፍሮ የተቆፈረው ጉድጓድ ላይ ቱቦ ተዘርግቶ የተዘረጋው ቱቦ ደግሞ እኛ ቧንቧችን በምንከፍትበት ሰዓት ውሃን ይሰጠናል የምን ውሃ ይሰጠናል። የመጠጥ ውሃን ይሰጠናል። የመጠጥ ውሃ ብቻ ሳይሆን ያ የመጠጥ ውሃ የምንቀዳውን ውሃ ለብዙ ነገር እንጠቀመዋለን። ልብስ ለማጠብ ጫማ ለማጠብ የቤት እፅ ቤቶችን ለማጽራት ቤታችንን ለማጽራት ውሃውን። ሰውነታችንን ለመታጠብ ብዙ ነገር እንገለግልበታለን። እንደመጠጥ ውሃ ብለን የምንጠቀመውን ካአዋሽ የሚመጣውን የተጣራ ውሃ በቧምቧ መልክ የምናገኘውን እኛ ለመጠጥ ብቻ ሳይሆን። ለሌላም ነገር እናገኝበታለን። የመጠጥ ውሃ ኦሮሚያ ክልል ላይ የሀዋሽ ወንዝ ከሀዋሽ ወንዝ ነው። ሀዋሽ ወንዝ ላይ በጣም ሰፊና ትልቅ ስለሆነ ኦሮሚያ ክልል ያለው የሚገኘው የኦሮሞ ህዝብ እና ሌላም ባህር ሌላም ብሄር ቤተሰቦች የሚጠቀሙበት ውሃ ስለሆነ ለመጠጥ ውሃ በጣም አሪፍ ነው። ደስ የሚል ውሃ ነው። እና የሚመጣበትን መንገድ ደስ ይላል የተፈጥሮ ስለሆነ የተፈጥሮ ውሃ ደግሞ በጣም ደስ ይላል። በተፈጥሮ የሚመጡ ነገሮች ብዙ ጊዜ ደስታ ደስታን ይሰጣሉ። ጥም ይቆርጣሉ የመጠጥ ውሃ ከአዋሽ የሚመጣ ነው። የመጠጥ ውሃን ከየት ታገኛለህ ላልከኝ? ካዋሽ ነው። እና ጥም ቆራጭ ውሃ ናቸው ወራጅ ውሃዎች። አዋሽ ሙዛ ሀይቅ አለ ባህር አለ። ወራጅ ውሃዎች አሉ። እያንዳንዱ ውሃዎች ግን ጥም ቆራጭ እና በጣም አስደሳች ደስ እሚሉ

የምወደው መክሰስ ምንድነው? የምትወደው መክሰስ ምንድነው ላልከኝ ጥያቄ የምወደው መክሰስ ቡዙ ጊዜ የምጠቀመው ደስ እያለኝ የምመገበው መክሰስ አይነት አለኝ የመክሰስ አይነቶች አሉኝ ብዙ ጊዜ። ከትምህርት ቤት ስመጣም ሊሆን ይችላል። በስራም ምክንያት ላይ መክሰስ ምጠቀማቸው መክሰሶች አሉ እና መክሰስ በምበላበት ሰዓት ደሞ የሆነ ደስ ይለኛል እርካታ ነገር አለው። የውስጥ እርካታን አገኛለሁ። መክሰስ ምጠቀመው እኔ ብዙ ጊዜ ከዘጠኝ ሰዓት ዘጠኝ ሰዓት አካባቢ ላይ ስምንት ሰዓት ወይ ዘጠኝ ሰዓት አካባቢ ላይ ነው። መክሰስ እምጠቀመው። ብዙ ጊዜ ግን መክሰስ እምጠቀመው ዘጠኝ ሰዓት ምናምን አካባብ ዘጠኝ ሰዓት ተኩል ወይ ዘጠኝ ሰዓት ላይ ሲሆን መክሰስን መመገብ እጀምራለሁ። መክሰስ የምጠቀማቸው ምግቦች ቡዙ ምግቦች አሉ። ከእያንዳንዱ ምግቦች ደግሞ ይበልጥ ደግሞ የምወዳቸው በዝርዝር እንደዚህ ናቸው። ለምሳሌ ለመክሰስ እምጠቀመው ምግብ ደስ የሚለኝ ምግብ ፓስታ ፓስታ በትክልት ፓስታ ባትክልት በጣም ነው የምወደው። ፓስታ ባትክልት ማለት ጥቅል ጎመን ለብቻው ይከተፋል ጥቅል ጉመን ለብቻው ከተከተፈ በኋላ ካሮት ይከተፋል ካሮት ከተከተፈ በኋላ ደግሞ ሌላ ጎመን አሁንም ይከተፋል ጥቅል ጎመንና ሌላ ጎመን አለ። ጥቅል ጎመንና ኖርማል ጎመን ዝም ብሎ ጎመን አለ። እሱ ይቀነጠስና ይከተፋል እና እሱ ይጠበሳል። ካሮት ይጠበሳል እና ፓስታ ባትክልት ላይ ቲማቲም ይጠበሳል። እና የተለያዩ የሚጠባበሱ ነገሮች ኦሪጅናል ነገሮች ገና ምንም ከማሳ መጥተው ያልት እንትን ያላሉ ብልሽሽት ያላሉ ነገሮችን። ያልተበላሹ ነገሮች እነሱን ነገሮች ፓስታ ባትክልት ተሰርተው እና ፓስታው ተቀቅሎ ሳይቦካ ባልጫው ፓስታ ባትክልት በጣም እወዳለሁ። ሌላ ደግሞ መክሰስ ላይ መመገብ እምወደው ምግብ ቢኖር ከፓስታ ባታክልቱ ውጪ ስበላው ደስ የሚለኝና ስሜታዊ እርካታ ያለው ለኔ ሆዴን በቃ ለሆዴ ተስማሚ የሆነው መክሰስ እምመገበው ምግብ አለ። እሱም ምንድነው ቴስቲ ሶያ ቴስቲ ሶያ በጣም ነው የምወደው። የጾም ምግብ ነው እንደ ስጋ የሚመስል ነገር ነው በጣም ደስ የሚልና ቶሎ የሚደርስ ምግብ ነው። እሱ አሰራሩ በጣም ቀላል ነው። በውሃ ለአምስት ደቂቃ በመዘፍሰፍ ቁሌት በማቁላላት እና ቁሌታችንን ሽንኩርት ቲማቲም ዘይት በርበሬ በመጨመር አቁላልተን ከዛም በላው ላይ ለአምስት ደቂቃ የዘፈዘፍነውን የቴስቲ ሶያ ስጋ መሳዩን ጨምረን አብረን ሰርተነው በቀዩ ሰርተነው እንደ ስጋ አብስለነው ለሃያ ለሃያ አምስት ደቂቃ አብስለን ስንመገበው መክሰስ ላይ በጣም ደስ የሚል ምግብ ነው። እና ደግሞ ሌላም መክሰስ ላይ መመገብ ምፈልገው ምግብ አይነት አለ። አተር ወጥ በአተር ቡት በአልጫው መክሰስ ላይ በጣም መብላት የምወደው ምግብ ነው። መክሰስ ሰዓት ላይ አተር ወጥ ባልጫው በጣም ደስ የሚለኝ እና መመገብ ምፈልገው ምግብ ቢኖር አተር ወጥ ባልጫው በጣም የምወደው ምግብ ነው በጣም ደስ የሚለኝ ምግብ ነው ስበላውም ደስ እያለኝ ምበላው ምግብ ነው። በዳቦ አተር ወጥ በዳቦ መክሰስ ላይ በጣም ነው ደስ የሚለኝ ብዙ ሰው አልተለመደም። መክሰስ ላይ አተር ወጥ በዳቦ ምናምን እሚበላ ሰው አልተለመደም እኔ ግን አተር ወጥ መክሰስ ላይ በዳቦ ስበላው በጣም ደስ ይለኛል። ስሜቱም ደስ ይለኛል ሆዴ ላይ ያለው ነገርም ደስ ይለኛል ሆዴ ያዝ አያረገኝም ቡዙም ሳላበዛም ስለምበላ መክሰስ ላይ። ጥሩ ምግብ ምለው ለኔ ፓስታ ባትከልት ቴስቲ ሶያና አተር ወጥ በጣም ነው ምወደው ብዙ ጊዜ መክሰስ ላይ ምጠቀማቸው ምግቦች ናቸው

ቀዝቃዛ የአየር ሁኔታ ትወዳለህ የሚል ጥያቄ ነው? ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው ጥያቄ መልሴ ቀዝቃዛ የአየር ሁኔታ እወዳለሁ በጣም ደስ ይለኛል። ከሙቀት እኔ የምወደው ቀዝቃዛ የአየር ሁኔታ በጣም ነው የምወደው። ሙቀት በባህሪው በጣም ይደብራል። እኔ ግን መውደው ቅዝቃዜን ነው ቅዝቃዜ በጣም ደስ ይለኛል ቅዝቃዜ ቀዝቃዛ የአየር ሁኔታ በጣም ነው ደስ የሚለኝ። ቀዝቃዛ ሲሆን ውስጤን የሚሰማኝ ስሜት ደስ ይለኛል ቀዝቃዛ በሆነ ሰዓት የተለያዩ ትኩስ ነገሮችን እጠቀማለሁ። እንደ ሻይ ነገሮች ሙቅ ነገሮች ለውዝ ነገሮች የፈላ ለውዝ ትኩስ ወተቶች። የተለያዩ ትኩስ ምግቦችን እጠቀማለሁ እና ቀዝቃዛ የአየር ሁኔታ ደስ ይለኛል። ቀዝቃዛ የአየር ሁኔታ ላይ ስፖርት መስራት እወዳለሁ። ብዙ ጊዜ በቀዝቃዛ የአየር ሁኔታ ላይ እኔ የማደርገው የቀዝቃዛ የአየር ሁኔታ ፀባይ ሲነሳና የቅዝቃዜ አየር ሁኔታ። ላይ ስንሆን አየሩ እንደዛ ቀዝቃዜ አየር ሁኔታ ሲሆን ስፖርት ማዝውተር እወዳለሁ ሩጫዎች። ከእንቅልፌ እንደተነሳው ቀዝቃዛ አየር ሁኔታ ከሆነ ከእንቅልፌ እንደተነሳው ምለብሰውን ቱታዬን አዘጋጅቼ ቱታዬን እለብሳለሁ ሽፍን ጫማ እለብሳለሁ ከላይ ደግሞ የሚሆነኝን ጃኬቶች ብርድ ቀዝቃዛ ስለሆነ ጃኬቶች በማድረግ የተለያዩ ኪሎሜትሮችን እሮጣለሁ ጥሩ ጥሩ በጣም የሚያማምሩ ቦታዎችን እያየው በአይነ እይታ እየጎበኘሁ። ስምንት ኪሎ ሜትር ሰባት ኪሎ ሜትር ያክል ሩጫዎችን እሮጣለሁ ደስ ይለኛል ቀዝቃዛ አየር ሁኔታ በጣም ደስ ይለኛል። እና ቀዝቃዛ አየር ሁኔታ ባለ ጊዜ ስፖርትን ሰርቼ ሻወርም ስወስድ ደስ ይለኛል። ለምን ቀዝቃዛ ነገር ስለሚመቸኝ ቀዝቃዛ የአየር ሁኔታ ባለ ሰዓት ሻውሬን ወስጄ ምግብ የምፈልገውን ምግብ ትኳኩስ ትኩስ ነገሮችን መመገብ በጣም ያስደስተኛል። ቀዝቃዛ በአየር ሁኔታ እሳትን መሞቅ ወዳልለው እሳትን መሞቅ ደስ ይለኛል። ቀዝቃዛ በአየር ሁኔታ ጊዜ ቀዝቃዛ በአየር ሁኔታ ጊዜ የተለያዩ ጃኪቶችን ለብሶ ወክመሄድ። የተለያዩ ሆቴሎች መግባት ትኩስ ነገሮችን ለመጠቀም በጣም ደስ የሚለኝ ነገር ያ ቀዝቃዛ የአየር ሁኔታ ነው። ቀዝቃዛ የአየር ሁኔታ እኔ በባህሪዬ በጣም የሚስማማኝ ነው ለቆዳዬ ሰውነቴም የሚመርጠው ቀዝቃዛ አየር ሁኔታን ነው። ከሙቀት ቀዝቃዛ አየር ሁኔታ ነው የሚመርጠው ቀዝቃዛ አየር ሁኔታ ደስ ይላል። አየሩ ደስ ይላል አዋራ አይኖርም ቀዝቃዛ አየር ሁኔታ በሚኖሩበት ጊዜ እንደዚህ ንፋሶች ሊኖር ሊችሉ አንዳንዴ ይነሳል። ግን እንደ ሙቀት አይደለም እኔ ቀዝቃዛ አየር ሁኔታ በጣም ነው የምመቸው ሙቀት ግን በጣም ነው የምጠላው። ተቃራኒ ነው አሁን ቀዝቃዛ እንዳልኩት ምግብ ለመብላት ፍላጎት አይኖረኝም ዝም ብዬ በቃ። ቀዝቃዛ እዚህ ሆነና ሙቀስ ሲሆን አንድ አይደለም እኔ ቀዝቃዛ ሲሆን በጣም ብዙ ነገሮችን ማድረግ ደስ ይለኛል። ብዙ ነገሮችን መተግበር ወክን ማድረግ ከጓደኞቼ ጋር ሊሆን ይችላል ከቤተሰቦቼ ጋር የሆኑ ጃኬት ኮፍያዎችን በመጠቀም። የተለያዩ ቦታዎችን መጎብኘት የተለያዩ ቦታዎችን መዞር ማየት መቃኘት። ማራኪ የሆኑ ቦታዎችን ቅዝቃዜው ባለባቸው ቦታዎች እይሄዱ ዛፍ ስር በደንብ ቅዝቃዜ ያለበት ቦታ እየሄዱ መቀመጥ ቀዝቃዛ አየር ሁኔታ ካለ ዛፎችም ቅዝቃዜ ስለሚኖርባቸው። ነፋሻማ የሆነ ቀዝቃዛ ቦታ ላይ ስለሚፈጥሩ እንደዛ ነው ቦታ የሚሄድ በጣም ያስደስተኛል

ልብስ በእጅ ታጥባለህ ልብስ በእጅህ ታጥባለህ ለሚለው ጥያቄ ልብስ በእጅ ታጥባለህ? አዎ አጥባለሁ ልብስ በእጅ አጥባለሁ ብዙ ጊዜ ልብስ በእጄ ማጥብበት የራሴ የሆነ ምክንያት አለኝ። ልብስ በባህሪው በእጅ በሚታጠብበት ጊዜ ቶሎ ልብስ አይጨርስም ያኔ ልብስ ሰለማይጨርስ በእጅ ልብሴን ማጠብ ያስደስተኛል። ለምሳሌ የተለያዩ ቲሸርቶቼን በእጆቼ በማጥባቸው የቆሸሸበትን ቦታ መለየት ስለምችል በእጄ እያየሁ በአይኔ እያየሁ በእጄ ማጠብ ያስደስተኛል። ሌላ ደግሞ የተለያዩ ነጭ ልብሶች የተለያዩ ቦታ ጠብታዎች የተለያዩ ቆሽታዎች ቆሻሻ ምናምን ከነካብኝ በእጄ ማጠብ ደስ ይለኛል። የነካበትን ቦታ ቆሻሻ ያየሁበትን ቦታ በእጄ ለማጠብ እና ያንን ለማስለቀቅ እሞክራለሁ። በእጄ በማጥብ ጊዜ ከልቤና ሳሙናዎችን በመጠቀም ለማስለቀቅ እፈልጋለሁ። በእጅ ማጠብ ብዙ ነገሮችን ይጠቅመናል። ለምሳሌ በእጅ ማጥባቸው ልብሶች ብዛት አላቸው በእጅ ማጥባቸው ልብሶች ምን ምንድን ናቸው? ሱሪዎች ቲሸርቶች ጃኬቶች ቁንጣዎች ፓንቶች ካርሲዎች አንሶላ ብድ ልብስ አልጋ ልብስ እና የተለያዩ ሻንጣ ቦርሳዎች የእጅ ሻንጣዎች የጨርቅ ሻንጣዎች የተለያዩ ነገሮችን እንደዚህ አይነት ነገሮችን በእጅ በማጠብ ስራዬን አቃላለሁ። ለምን በእጅ ማጠብ የምፈልገው ብዙ ጊዜ በእጅ ማጠብ ጥሩ ነው። በእጅ በምናጥብ ሰዓት የምንፈልገው ቦታ ላይ የቆሸሸውን ነገር ለይተን ማጠብ እንችላለን። መፈተግ እንችላለን እና ሳሙና መቆጠብ ካለብን እየቆጠብን ውሃ መቆጠብ ካለብን እየቆጠብን በእጃችን ስንጣብ ልኬቱን እናቀዋለን። በምን ስናጥብ ልብስ በእጃችን ስናጥብ ማለት ነው ሚያስፈልገንም መጠን እናውቃለን። ማሽን ሲሆን ግን የልብስ ማጠቢያ ማሽን ሲሆን ልብሳችንን ይበላብናል ያበላሽብናል ልብሳችን ይበጫጨቃል ይነጫጫል ስለዚህ እኔ ልብሴን የማጥበው በማሽን ሳይሆን በእጄ ልብሴን አጥባለሁ። በእጄ በማጥብ ሰዓት ደግሞ የማጥበው ልብስ ሁል ጊዜ ንጹ እንደሆነና ቆይታው በጣም ብዙ ነው ሚሆነው። በእጅ ምታጠብ ልብስ ብዙ ጊዜ ይቆያል በእጅ ማጥባቸው ልብሶች ብዙ ጊዜ ይቆያሉ ቶሎ አይበጣጠሱም ቶሎ አይቀደዱም ቶሎ አይበላሹም ብዙ ጊዜ ግን በእጅ ማይታጠቡ ልብሶች። ወደ መቀመጫችን ጋ ቶሎ ያልቃል። ብዙ ቦታ ከመቀመጫችን ፊት ለፊትም ቶሎ ያልቃል። የሚፈተጉበት ቦታ ጉልበቱ ላይ ይበላላል ይቀዳደዳል ነገር ግን በእጃችን ልብሳችን የምናጥብ ከሆነ እያንዳንዱ አሁን የዘረዘርኳቸው ነገሮች አይፈጠሩም አይከሰቱም። ስለዚህ በእጅ ማጠብ ጥሩ ነው ልብሳችን እንዲቆይ ያደርግልናል። ልብሳችን እንዳይበጣጠስ ሊያደርግልን ይችላል። እንዳይበላሽልን ሊያደርግ ይችላል። ስለዚህ ልብሳችን በተገቢ ሁኔታ ጥሩ ሆኖ ጥሩ ሽታ ኖሮት ጥሩ ማዕዛ ኖሮት ቶሎ ደርቆ በእጃችን አጥበን አስጥተን ስናስገባው ጦሩ ማዕዛ ይኖረዋል። የፀሀይ ብርሃን ነክቶት በጣም ውብና ቆንጆ ማራኪ ሆኖ ንጹህ ሊሆን ይችላል። ይሆናል በእጃችን ምናጥበው በእጄ ማጥበው ልብስ ብዙ ጊዜ ተመራጭ ነው እ ማራኪ ሽታ አለሁ ደስ ይላል በፀሀይ ቶሎ ድርቅ ሚል ነው እምክ እምክ አይልም። ስለዚህ ብዙ ጊዜ እኔ ምጠቀመው ልብሴን በእጆቼ ማጠብ የተለያዩ ካልሲዎች ሹራቦች ጃኬቶች ሸሚዞች ሱሪዎች እያንዳንዱ ልብሶችን አንሶላዎችን ብድር ልብስ አልጋ ልብሶችን በእጄ ሳጥብ። በጣም ደስ ይለኛል። የኔ ጋ ብዙ ቀን የብዙ አመት የመቆየት ጊዜ ይኖራችኋል ልብሶቹ።

ደብዳቤ መጻፍ ትወዳለህ? ደብዳቤ መጻፍ እወዳለሁ። ደብዳቤ መጻፍ የምወደው ግን ለምወዳት ፍቅረኛዬ ሲሆንና ለምወዳቸው ጓደኞቼ ሩቅ አገር ላሉ ጓደኞቼ ሲሆንና። ለእቃ እንዲያቀቡሉልኝ እቃ እንዲገዙልኝ ለምፈለጋቸው ጓደኞቼን ደብዳቤ በመጻፍ። የምጽፈው ነብዳቤ በአማርኛ ሲሆን እንዲደርስልኝ የምፈልገውም በቢስታ በፖስታ ቤት ቁጥር ሲሆን። ደብዳቤ ስጽፍ አሳምሬና አስውቤ የጻፍኩትን ደብዳቤ በፖስታ ቤት ደርሶልኝ ለዛ ሰው እንዲደርስ አደርጋለሁ። ደብዳቤ የምጽፈው ለምወዳት ፍቅረኛዬና ለምወዳቸው ቤተሰቦቼ ጓደኞቼ የሰላምታ ደብዳቤና የፍቅር ደብዳቤ እና የስራ ደብዳቤ ጽፌ አውቃለሁ። የስራም ደብዳቤ ለየት ያለ ደብዳቤ ነው። የቤተሰብ ደብዳቤም ለየትያለ ደብዳቤ ነው። ሁሉም ደብዳቤዎች የራሳቸው የሆነ ትርጉምና ፍቺ አላቸው። እና የሚሰጡትን ሰዎች ይለያያሉ። የስራው ደብዳቤ ለስራ ነው የሚሆነው የቤተሰብ ለቤተሰብ ነው የጓደኛ ለሰው ነው የፍቅረኛው ለምሳሌ። እኔ ለ ደብዳቤ ስሰጥ ደስ የሚለኝ ለፍቅረኛ እሚሰጥ ደብዳቤ ለቤተሰብ የሚሰጥ ደብዳቤ። ለቤተሰብ ለምሳሌ በዓል ደርሶ መሄድ ባልችል እዛ ቦታ ላይ መገኘት ባልችል በደብዳቤ እንኳን አደረሳችሁ እንኳን ለዚህ እለት አበቃችሁ እንኳን እንደዚህ እንኳን ለዚህ አመት አበቃችሁ ብዬ ብዙ ነገሮችን ረዘም ካለ ነገር ጋር አሳጥሬም ሊሆን ይችላል። ደብዳቤ ጽፌ እንዲደርስልኝ በፖስታ ቤት ቁጥር አደርጋለሁ ደብዳቤ መጽሐፍ በጣም ነው ደስ የሚለኝ። የምፈልገውን ነገር ምንም ሳልፈራ በድምጽ ስላልሆነ ጽሁፍ ስለሆነ ያንን ነገር በጽሁፍ አስፍሬ ጽፌ ማድረስ በጣም ደስ የሚለኝ ነገር እና እምወደው ነገር ነው። ደብዳቤ መጽፍ ካወቅንበት በጣም ቀላል ነገር ነው። እኛ ራሳችን ለምንወዳቸው ሰወች እምንጽፈው በፖስታ ቤት እንዲደርስልኝ የምንፈልገውን ነገር በፖስታ ቤት እንዲደርስ የምንፈልገውን ነገር በወረቀት ላይ ጽፈን በማስፈር መላክ ነው። ደብዳቤ መጽሐፍ በጣም ደስ ይላል። ትምህርት ቤት ላይ ከዚህ በፊት ደብዳቤ መጻፍ ትወዳለህ? እኔ ትምህርት ቤት ላይ በጣም ደብዳቤ መጻፍ እወድ ነበረ። ለብዙ ሴቶች ደብዳቤ የፍቅር ደብዳቤ ጻፍ እየተባልኩ እሰጥ ነበረ። በገንዘብ ደብዳቤ እጽፍ ነበረ እምጽፈውም ደብዳቤ የፍቅር ደብዳቤዎች ወንዱ ልጂ ለሴቷ የሚፈልገውን ስሜት መናገር የሚፈልገውን ነገር በጽሁፍ ተደርገው በሚያማምሩ ቃላት ታጅበው መድረስ እንዲችሉ የተደረጉ ደብዳቤዎችን እጽፋለሁ። ሴትም ለወንድ መጻፍ ማጻፍ የምትፈልገውን ደብዳቤ እጽፋለሁ ደብዳቤ ስጽፍ ያ ነገር እውነት እንደሆነ እውነት ቃላቶቹ እያንዳንዱ ቃላት ንባቦች ትርጓሜ ያላቸው ነገር እንዲሆኑ አድርጌ ደብዳቤ መጻፍ እወዳለሁ። ለኔ ብቻ ሳይሆን ደብዳቤ ለሌሎችም ሰዎች መጻፍን እወዳለሁ። በትምህርት ቤት ላይ አንድ ወንድ ሌላ ሴት ሲያፈቅር ለዛች ሴት መንገር ያለበትን ነገር በቃላት ከከበደው እኔ በደብዳቤ አድርጌ እንዲደርስ አደርጋለሁ። የእጁ ጽሁፌም ቆንጆና ሳቢ ማራኪ ስለሆነ ደብዳቤም በመጻፍ ለሌላው ሰዎች እንዲደርስ አደርጋለሁ። ደብዳቤ አንድ ሰው የፍቅር ፍላጎቱን ለአንድ ሰው መንገር ይችላል በደብዳቤ መሰረት ደብዳቤ ደስ የሚል ነገር ነው። ብዙ ጊዜ ደብዳቤ እሚላከው። በድሮ ጊዜ ምንም ነገር የስልክ አሁን እንዳለንበት ዘመን የስልክ አቅርቦት ስለሌለ ነው ነገር ግን በደብዳቤ የሚሰጡ ሰዎች አሁን ላይ ከስምንተኛ ክፍል ስድስት ሰባት የሆኑ ሰዎች ብዙ ጊዜ ስልክ እጃቸው ላይ ማግኘት የማይችሉ ሰዎች ደብዳቤን ይጠቀሙታል። ደብዳቤ እምቅ ትርጉም ያለው ሲሆን የሚጻፉም ነገር ደስ የሚል ነገር ስለሆነ መጥፎም ደስ የሚልም ነገር ሊጻፍ ይችላል ግን የፍቅር ደብዳቤ ላይ ጥሩ ነገሮችን ስለምንጽፍ መጻፍ እወዳለሁ። ሌላም ሰዎች መጽፍ እወዳለሁ። ለብዙ ሰዎች ደብዳቤ መጽፍ ደስ ያሰኘኛል ደስ የሚለኝ ነገር ነው

ዜናውን ከየት ታገኛለህ? ዜናውን ከየት ታገኛለህ ለሚለው ጥያቄ? ዜናውን ከየት ታገኛለህ ዜናውን ከተለያዩ። የድረገጽ ድረ ገጾች አሉ በነዛ ድረ ገጾች ዜናውን አያለሁ እመለከታለሁ አገኛለሁ። የተለያዩ ዜናዎችን እዛ ላይ በመመልከት እሰማለሁ አዳምጣለሁ ብዙ ደረ ገጾች አሉ። በስልካችን ላይ ወይ በቴሌቪዥን ላይ የተለያዩ ዜናዎችን አገኛለሁ።

ትንኞች በአካባቢ አሉ ትንኞች በአካባቢ ላይ አሉ ለሚለው ጥያቄ በእኔ አካባቢ ላይ ትንኞች የሉም። ምክንያቱም ያለሁበት የአየር ሁኔታና የአየር ንብረት ትንኞች እንዲሰናገዱ የሚያደርግ የአየር ሁኔታ አይደለም። ትንኞች መኖር የሚፈልጉት። እርጥበታማ ቦታ ውሃ አለበት። እና ቀዝቃዛ ቦታ ላይ ሆኖ ውሃ ፍሳሾች አሉበት አካባቢና እርጥበት ያለበት ቦታ ይወዳሉ። ትንኞች በእርጥበተ ጤዛ ሳሮች ሳሮች ላይ እርጥበታማ ነገሮች ቆሻሻዎች አሉ። ቦታ ላይ ትንኞች ይበዛሉ። ብዙ አይነት ትንኞች ደግሞ አለ የውባ ትንኝ የምትባል አለች። ብዙ አይነት ትንኞች አሉ። እኔ ባለሁበት ቦታ ግን ትንኞች ሊኖሩ ያልቻሉበት ዋና ዋና ምክንያቶች አሉ። እኔ ያለሁበት ቦታ ትንኞች እንዲኖሩ አየሩ አይፈቅድም። ያለሁበት የአየር ሁኔታ ብቻ ሳይሆን እኔ ያለሁበት ቦታ ትንኞች እንዲራቡ የሚያደርግ ነገር አይደለም። ትንኞች እንዲቆዩ በህይወት እንዲቆዩ የሚያደርግ ቦታ አይደለም። ትንኞች ብዙ ነገሮች ይወዳሉ ቆሻሻ ነክ ነገር ውሃ ያቆረው ውሃ ምናምን በጣም ይወዳሉ። እኔ አካባቢ ላይ ፈሳሻዋን መንገድ ላይ ወይ ግቢ ውስጥም የለም መንገዳችንም ላይ ሰፈራችንም ላይ የለም። ለምን? ትንኞች በየመንገዱ ያቀረ ውሃ ላይ ይበዛሉ። ጤዛማ ሳሮች ምናምን ይበዛሉ። እኔ ግን የምኖርበት አካባቢ ላይ መንገዱ በድንጋይ በኮብል እስቶን በሚባል ድንጋይ የተሰራ የተወቀረ ስለሆነ። መንገድ ላይ ጉድጓድ ጭቃ ምናምን ስለሌለ። እውሃ ትንኞች ትንኞች የሉም። ትንኞች በአካባቢ ላይ ሊኖሩ የሚችሉት እርጥበታማ ቦታ ላይ ነው። እኔ ባለሁበት ቦታ ላይ ግን ትንኞች በአካባቢው ላይ የሉም። ምክንያቱም ቦታው ትንኞች እንዲራቡ የሚፈቀድበት ቦታ አይደለም። ጪሳጪሶች የሚጪሱ ነገሮች በአካባቢው ላይ ስለሚጫጫሱ የተለያዩ ጭስ ነክ ነገሮች ስለሚጫጫሱ እነዛ ነገሮች ደግሞ ትንኞች እንዲጎዱ ስለሚችሉ። ትንኞች አካባቢው ላይ የሉም ማለት ነው። ትንኞች ደግሞ ነፍሳቸውን የሚችል አካባቢ ላይ ሊኖሩ አይችሉም። ለምን? ስለሚገድላቸው ከዛ ስፍራ ከዛ አካባቢ ይርቃሉ። እኔ ያለሁበት አካባቢ ትንኞች ሊኖሩ ያልቻሉበት ምክንያት ዋና ምክንያት ይሄ ነው። የተለያዩ የሚጨሱ ነገሮች ሊኖሩ ይችላሉ እነሱ ደግሞ የሚጨስ ነገር እነሱ ሊጎዳቸው ስለሚችል እዛ ቦታ ላይ አይገኙም ትንኞች የሚጎዳቸውን ቦታ ስለማይፈልጉ። እኔ ያለሁበት አካባቢ ደግሞ መንገዱም ኮብደስ ድንጋይ ሰር በድንጋይ የተሰራ ነው። ብዙ ነገሮች አጥሮች ምናምን ቅጠላ ቅጠል ያላቸው ሳይሆኑ ግንብ ናቸው በቁርቁርና በግንብ የተሰሩ ስለሆኑ። ብዙ እጽዋት ያለባቸው አካባቢ ስላልሆነ ትንኞች እንዲራቡ አልተፈቀደም። እና ግቢ ውስጥም ቆሻሻዎች ስለሌለ ትንኞች እንዲራቡ አልተፈቀደላቸውም። እኔ ባሉበት ቦታ አይፈቅድም አየሩ አይፈቅድም። ትንኞች በአካባቢ ላይ ሲኖሩ ግን ብዙ በሽቶችን ያመጣሉ። እኔ አሁን ያለሁበት አካባቢ ትንኝ የለም። ሌላ አካባቢ ሌላ ሀገሮች ላይ ግን እርጥበታማ ቦታ ከሆነ ትንኞች ሲበዙ ትንኞች ሲኖሩ በሰው ልጅ ላይ የተለያዩ በሽቶችን ያመጣሉ። የተለያዩ በሽታ የወባት ትንኝ የሚባሉ አሉ። በጣም ብዙ አይነት ትንኞች አሉ ደም የሚመጡ ፊታችንን የሚያበላሹ ትንኞች አሉ። እኔ ያለሁበት አካባቢ ግን ምንም ታርክ ትንኞች የሉም። ቢኖሩ ኖሮ ግን ፊታችንን እና መልካችንን ሊያበላሹ ይችላሉ። ነገር ግን እኔ ባለውበት አካባቢ ቡዛ ነገር ነገሮች ስለሚጫጫሱ ትንኞች አይገኙም። ስለዚህ ትንኞች በአካባቢው ላይ የለም።

የሃይማኖት ግብር ታከብራለህ የሃይማኖት ግብር ታከብራለህ ለሚለው ጥያቄ? አዎ የሃይማኖት ግብር አከብራለሁ ብዙ ጊዜ የተለያዩ የሃይማኖት ግብሮች ሊኖሩ ይችላሉ። በወር የሚመጣ በአመት የሚመጣ። የተለያዩ የሚከበሩ ከብረ ባአሎች አሉ። እነዛን ከብረ ባአሎች ደግሞ በደምብ አድርጌ አከብራለሁ

የአካባቢው ገበያ እንዴት ነው? የአካባቢው ገበያ በጣም አሪፍ ላይ ደም ደስ የሚል ገበያ ነው። ብዙ ሰዎች የሚገበያዩበት ከብዙ ከተለያዩ ቦታ መጥተው የሚገበያዩበት ገበያ ነው የአካባቢው ገበያ እንዴት ነው? የአካባቢው ገበያ ብዙ ነገሮችን የምናገኝበት ብዙ የምንፈልጋቸውን ነገሮች ሁሉንም ነገር የምናገኝበትና ጥሩና ሰዎች ከብዙ አይነት ከተለያዩ ቦታ መጥተው የራሳቸውን መሸጥ ወይም መነገድ የሚፈልጉትን ነገሮች ይዘው መጥተው የሚገበያዩበት ማዕከል ያለበት የገበያ ቦታ ነው። ገበያችን ላይ ብዙ ጊዜ ትኩስ ትኩስ ነገሮች የሚመጡት ትኩስ ነገሮች ለማለት የፈለኩት ከእርሻ ቦታ ቶሎ ለምሳሌ በቆሎ ከሆነ እሸት ቡቆሎ ቶሎ ቲማቲም ከሆነ ገና የተቆረጠ ቲማቲም ድንቹም እንደዛው ሁሉም ነገር ፍሬሽ ገቢያ ነው የሚኖረው። ልብስም ከሆነ አዳዲስ የገቡ ልብሶች የተላያዩ አዳዲስ የገቡ ጫማዎች የተለያዩ ነገሮች የሚበሉ አዳዲስ ጎመኖች ቶሎ የተቆረጡ ነገሮች ፍሬሽ ነገሮች ቶሎ ትኩስ ነገሮች ይገባሉ። የአካባቢው ገበያ እንዴት ነው? እንዳልከኝ ጥያቄ

የቀረ ምግብ ትበላለህ የቀረ ምግብ ትበላለህ ለሚለው ጥያቄ እኔ የቀረ ምግብ ትበላለህ ለሚለው ጥያቄ? እኔ አልበላም የቀረ ምግብ አልበላም። ደስ አይለኝም ራሴ እንትን ያልኩት ቃል ሆነ ያላዘጋጁት ምግብ ከሆነ ደስ አይለኝም። የቀረ ምግብ አልበላም ደስ አይለኝም። ሰዎች ግን ሊበሉ ይችላሉ። እኔ እንግዲህ ደስ አይለኝም። ስለዚህ የቀረ ምግብ ትበላለህ ለሚለው ጥያቄ? መልሲ አይ ነው አልበላም ነው

ቤትህን ምን ያህል ጊዜ ታጸዳለህ ቤትን ምን ያህል ጊዜ ታጸዳለህ? ለሚለው ጥያቄ ቤቴን ብዙ ጊዜ አጸዳለሁ። ምን ያህል ጊዜ ታጸዳለህ? ለሚለው እኔ ቤቴን በቀን ሶስቴ አጸዳለሁ ጠዋት ላይ አጸዳለሁ። ምሳ ሰዓት ላይ አጸዳለሁ። እና ማታ ሊመሽ አከባቢ አጸዳለሁ። ቤትን ማጽዳት በጣው አሪፍ እና ጠቃሚ ነገር ነው። ቤትን ማጽዳት ደስ የሚል ነገር ነው። ቤቴን በጧት ተነስቼ አጸዳለሁ ማጽዳት የምጀምረውም ከተኛሁበት ነው። ፊቴን ከተጣጠብኩ በኋላ ማጽዳት የምጀምረው ከ ምንድነው ከመኝታዬ ነው። መኝታዬም ብዙ ጊዜ ከመነሳቴ ጀምሮ ማጽዳት የምጀምርበት ሰዓት ያ ሰዓት ነው። ቤቴም የምንያክል ጊዜ ነው የማጸዳው በቀን ሶስቴ ቢሆንም ማጥረት የምጀምረው ደግሞ ፍራሼን ከማትጻፍ ከማንሳት ነው። ቶሎ ብዬ ጠዋት ላይ በመነሳቴ ሰዓት ላይ ከተነሳው በኋላ ማደርገው አንሶላዬን አራግፌ አንሶላዬን በስነ ስርዓት አነጥፋለሁ። አንሶላዬን ካነጠፍኩ በኋላ በላዩ ብርድ ልብስ የማነጥፍ ከሆነ ብርድ ልብሴን አንጥፌ ትራሴን አስተካክላለሁ። ከዛም በኋላ ወደ ቀጣይ ስራ የምገባው ቤት ወደ መጥረግ። ቤት ወደ መጥረግ ከመግባቴ በፊት ደግሞ መጀመሪያ እቃዎችን አነሳሳለሁ መታጠብ ያለባቸው የቤት እቃዎች ሊኖሩ ይችላሉ። ማታ ላይ የተበላባቸው እራት እቃዎች ሊኖሩ ይችላሉ እነዛን ሳህኖች ሰብስቤ አወጣለሁ ወደ ወደ ደጅ አወጣለሁ። ወደ ደጅ ካወጣሁ በኋላ ቤቴን ለመጥረግ ሳይሆን እቃዎችን ማስተካከል የተለበሱ ልብሶችን ማስተካከል። የምትጠቀማቸውን እነዚህ የውበት መጠበቂያ ነገሮችን ማስተካከል ጫማዎችን ማስተካከል ልብሶቼን ሻንጣዬን ማስተካከል። ሌላ ደግሞ ቤት ውስጥ ምንጣፉን ማስተካከል ከዛም በኋላ የምገባው ወደ ምንድነው ቤት ወደ መጥረግ ቤት ወደ መጥረግ ከገባሁ በኋላ ቤቴን እወለውላለሁ አጸዳዳለሁ። እቃዬን አጣጥቤ አስገባለሁ ከዛም በኋላ በመሃል ደግሞ ከስድስት ሰዓት በኋላ ሁለተኛው ጽዳቴ ደግሞ ስድስት ሰዓት አካባቢ ላይ ነው። የመጀመሪያው አንድ ሰዓት ጠዋት ላይ ነው ሁለተኛው ስድስት ሰዓት አካባቢ ላይ ነው ስድስት ሰዓት አካባቢ የምሳ ሰዓት ስለሆነ። የምሳ ሰዓት ላይም ቤቴን አጸዳለሁ በምሳ ሰዓት ደግሞ ቤቴን የማጸዳበት የራሱ የሆነ ምክንያት አለ። በምሳ ሰዓት ቤት ሲጸዳ ጠዋትም ማተም ሲጸዳ ደስ ይላል። ምግብ በሚበላበት ሰዓት ቤት ጸዱ ሲሆን ደስ ይላል ስለዚህ ቤት ውስጥ ቡና የሚፈላ ከሆነ። የተለያዩ ነገሮች የሚሰሩ እንግዳ የሚመጣ ከሆነ ጎርቤት የሚመጣ ከሆነ ቤቴን በምሳ ሰዓትም ደግሜ አጽድቼ ውብ አደርገዋለሁ። አስውበዋለሁ ቀጣይ ደግሞ በሶስተኛውም አጸዳለሁ። በሶስተኛ ደግሞ ሊመሽ አካባቢ እነዚህን ምሳ ሰዓት ላይ የተደረጉ ነገሮችን ወደ ቦታቸው መላልሼ አጣጥቤ አጽድቼ እመልሳለሁ። ማታ ላይ ደግሞ ማደርገው ደግሜ ከጠራረኩ በኋላ ለማታ ደግሞ ደስ እንዲል ቤቱ ሞቅ ደመቅ እንዲል። ቤቴን በቀን ሶስቴ አጸዳለሁ በቀን ሶስቴ የማጸዳበት ምክንያት የራሴ የሆነ ምክንያት አለኝ። ምክንያቱም ቤቴ ጽዱ ሆኖ ሲገኝ ንጽህናን እንጠብቃለን ከበሽታ ከተለያዩ ነገሮች ራሳችንን እንጠብቃለን። ቤታችን የተዋበና ያማረ ይሆናል። ደስ የሚል ሽታ ደስ የሚል ጠረን ይኖራሉ ቤታችን በተጸዳ ቁጥር። በቀኑ ሶስቴ ብናጸዳ ጥሩ መዓዛ ጥሩ ሽታ ይኖረዋል። ቤታችን እኛ ቤተሰቦች ሲመጡ እኛም ቤት ፈልገውት እንጂ እኛ ቤት ሽታ ደብሯቸው ሊቀሩ አይገባም ስለዚህ ቤታችንን በቀን ሶስቴ አጸዳለሁ። በሶስቴም ሳጸዳ ሰዎች እኔ ቤት ሲመጡ ደስተኛ ይሆናሉ ለመቀመጥ አይደብራቸውም። መሬት ላይ እንኳን ምግብ አቅርበው ቢበሉበት ደስ የሚል ነው። ቤቴን ደጋግሜ እወለውላለሁ እጠርጋለሁ ስለዚህ ሰዎች ቤት መጥተው እንዲደበሩና እንዲቆጫቸው አልፈልግም። ምክንያቱም ቤቴ ሲመጡ በጥሩ መስተንግዶ እቀበላችኋለሁ ጽዱ ስለሆነ ሁሉም ነገር። ሁሉም ነገር መብያው መጠጫው ሁሉም ነገር ጽዱ ስለሆነ። እና በቀን ውስጥ ሶስቴ ጽዱ ቢሆን ራሴን በአሳምኜ አጸዳለሁ

የተኛውን ባህላዊ ምግብ ትወዳለህ የተኛውን ባህላዊ ምግብ ትወዳለህ ለሚለው ጥያቄ ከባህላዊ ምግቦች በጣም የምወደው ምግብ አለ የኛ የኢትዮጵያ የሀበሻ ባህላዊ ምግባችን ዶሮ ወጥ ዶሮ ወጥ በጣም ነው የምወደው። ዶሮ ወጥ የሚሰራው ብዙ ጊዜ ባህላችን ላይ ለፋሲጋ ጾም ሲገባ ወይ ጾም ሲፈታ ጾም ሲፈታ ዶሮ ይተረዳል። እና የኢትዮጵያ ባህል ላይ በጣም ተወዳጅ እና ብዙ ጊዜ ድግግሞች ቶሎ ቶሎ ማይሰራ ምግብ ሲሆን ባህላዊ መግባችን ዶሮ ወጥ ነው በዶሮ ወጥ ኢትዮጵያ በጣም ታዋቂ ናት። በጣም እናቶቻችን ጥሩ አድርግተው የሚሰሩት ስለሆነ የትኛውን ባህላዊ ምግብ ትወዳለህ? ለሚለው እኔ ዶሮ ወጥ በጣም ነው የምወደው። ዶሮ ወጥ በሚሰራበት ሰዓት በንጽህና ነው የሚሰራው። እና ጊዜ ከስንት አንዴ በጣም ቆይቶ ስለምንመገበው ቶሎ ቶሎ የምናገኘው ምግብ ስላልሆነ እና ባህላዊ ምግብ ስለሆነ ዝም ብሎ እንደሌሎቹ እንደምስር እንደ ድንች ዝም ብሎ የምናገኘው ወጣ አይደለም። ዶሮ ወጥ እንደ ስጋም የምናገኘው ወጥ አይደለም ዶሮ ወጥ በጣም በጥንቃቄ የሚሰራ እና ሰዓት እና ጊዜ ወስዶ የሚሰራ ወጥ ነው። ቤተሰቦቻችን ደከመው እናቶቻችን ደክመው የሚሰሩት ወይ የወጥ አይነት የባህላዊ የወጥ አይነት ሲሆን ይሄ የወጥ አይነት ብዙ ጊዜ ዝም ብሎ ሰዓት ላይ አይሰራም። ትልቅ እንግዳ ሲሆን አመት ባል ሲመጣ ነው የሚሰራው። እና በጣም ጊዜ ሰዓትን የሚፈጅ እና በጣም ጣፋጭ እና ጥሩ ጥሩ ጣዕም ሽታያለው ስለሆነ እኔ ከባህላዊ ምግብ የምወደው ዶሮ ወጥ በጣም የምወደው በጣም በጣም እስከሚባለው በላይ። በጣም ደስ የሚለኝ ከምግቦች ሁሉ ዶሮ ወጥ በጣም ያስደስተኛል። መመገብ ደስ ይለኛል ዶሮ ወጥ መመገብ እርካታ አለው ዶሮ ወጥ ስበላ። ዶሮት ወጥ እላው ላይ ፈረሰኛው እግረኛው መላላጫው እያንዳንዱ ነገር በጣም ደስ ይለኛል። ዶሮ ወጥ ላይ የሚጨመረው እንቁላል ቁሌቱ ዶሮ ወጡ በእንጀራ ሲበላ በጣም ደስ ይላል። እና በጣም የምወደው ከባህላዊ ምግባችን ዶሮ ወጥ በጣም በጣም በጣም እወዳለሁ። እና ከባህላዊ ምግባችን ጩኮ ጩኮ በጣም ነው የምወደው ጩኮ የኦሮሞ ባህላዊ ምግብ ሲሆን በጣም ነው የምወደው። ከኢትዮጵያ ወይ ኦሮሞም በተለያዩ ብሄረሰቦች የሚበላ ጭኮ ባህላዊ ምግብ ነው በጣም ነው የምወደው። ጭኮ የሚሰራው ከገብስ ሲሆን ውስጡም የተፈጨ ገብስ ቅቤ በሚጥሚጣ በተለያየ ነገር ነው የሚሰራው። ቆሎዎች ይጨምሩበታለሰ ጭኮ በጣም ደስ ይላል በጣም የምወደው እና ደስ የሚል ለኔ ምግብ ነው ባህላዊ ምግብ ነው። ብዙ ጊዜ ጭኮ ለሰርግ እና ለተለያዩ ነገሮች ነው። ለምሳሌ ሴት ቤት ሽምግልና ሲኬድ ይሄ ወንድ ልጅ ይዞ የሚሄደው ጭኮ ነው። ጭኮነሰ ይዞ ይሄዳል ጭኮ ዝም ብሎ ተራ ነገር ሳይሆን ባህላዊ ነገር ነው። እና በጣም ጠቃሚ እና ደስ የሚል በጣም ተወዳጅ ነገር ነው። ጭኮ ብዙ ጊዜ በባህላችን እንደተለመደው ከሆነ ትላልቅ አቦቶቻችን ለሽምልግልና ጊዜ ለእነሱ የሚቀርብ ነው ጭኮ በደንብ ጥንቃቄ የሚሰራ ነገር ነው። ብዙ ጊዜ ይቆያል እንደ ዶሮ ወጥ ጥንቃቄ ተደርጎለት የሚሰራ ባህላዊ ምግብ ስለሆነ በጣም ጣፋጭ እና በጣም የሚገርም ነገር ነው። እና ጭኮም ዝም ብሎ በተራዊ ቀን በዝም ብሎ ቀን አይገኝም። ጭኮም የሚሰራበትም አሰራር ከባድ እና ከባድ ሳይሆን እንደ ዶሮ ወጥነው ነገር ግን በጣም በእጅ ይፈልጋል ማንኛውም ሰው ዝም ብሎ ከመሬት ተነስቶ የሚሰራው ስራ አይደለም። ስለዚህ ባህላዊዎችም ምግቦቻችን እናቶቻችን የድሮ እናቶች የሚሰሩት ስለሆነ ባህላዊ ምግብ ላይ ጭኮ እና ዶሮ በጣም እወዳለሁ። በጣም የምወደው የምወደው ምግብ ባህላዊን ግብ ጭኮ እና

አዎ ስለ ፀጉሬ ተንከባክበህ ትወዳለህ? ለሚለው አዎ እወዳለሁ። በጣም ደስ ይለኛል። ፀጉሬን መንከባከብ በጣም ያስደስተኛል። ራሴን መንከባከብ ፀጉሬን መጥሉ ሉጫ እንዲሆን ፍሪዝ እንዲሆን በጣም ስለምፈልግ እንክብካቤ እንከባከባለሁ። ስለ ፀጉር እንክብካቤ ትወዳለህ? አዎ እወዳለሁ። ደስ እና ደስ ብሎኝ የማደርገው ነገር ነው። መጠቀምም ማድረግም የሚያስደስተኝ ነገር ትንከባከባለህ የሚለው ነገር አዎ በጣም ትንከባከባ ትንከባከብ አዎ እንከባከባለሁ። ደስ የሚለኝ

ማሸለፍ ትችላለህ ማሸለፍ ትችላለህ ለሚለው ጥያቄ? እኔ ማሸለፍ ትችላለህ ለሚለኝ ጥያቄ ማሸለፍ አልችልም። ማሸለፍ አልችልም ነገር ግን ማሸለፍ። በደንብ መሞከርን መጣርን ስለሚጠብቅ ስለሚያስፈልግ እኔ ማሸለፍን አልችልም

ስራ አድካሚ ነው። ስራ አድካሚ ነው ለሚለው ጥያቄ ስራ ብዙ ጊዜ አድካሚ ነው። ለምን አንድ ስራ ሳይሆን የተለያዩ ስራዎችን ስለምሰራ። ስራ በጣም አድካሚ ነው የተለያዩ ስራዎችን ስለምሞክር ጎን ለጎን አንድ ስራ ብቻ ሳይሆን የተለያዩ አንድ ሁለት ሶስት ስራ የተለያዩትን ስራ ስለምሰራ። እንቅልፍን አልተኛም ብዙ ጊዜ አድካሚ ነው። ሌሊቱን እሰራለሁ ቀንም ስለምሰራ በጣም አድካሚ ነው ይህንንም ስራ እየሰራሁ አሁን ይሄን ቮይስም እየመለስኩ ያሉት። ሌሊት ላይ ነው ቁጭ ብዬ እንቅልፍ በሚተኛበት ሰዓት ሰው በሚተኛበት ሰዓት ነው። እኔ እየሰራሁ ያለሁት። እና እድሉ እንዳያመልጠኝ ብዬ እየሰራው ያለሁት ስራ አድካሚ ነው። ኦንላይን ስራ የተለያዩ በሰልካችን ደረገጾች የሚሰሩ ስራዎች ስላሉ በሰልካችን የምንሰራቸው ስራዎች ሌሊት ላይ የምንሰራቸው ስራ ስለሆኑ ቀን ላይ ደግሞ ሌላም ድረገጽ ላይ የሚሰራ ስራ ካለ እሱን እሰራለሁ። ሌላም የሚሰሩ ስራዎች ደግሞ ከስልካችን ውጪ የተለያዩ ስራዎች አሉ። እነሱን ስራ ደግሞ ስለምሰራ ስራ አድካሚ ነው በጣም በጣም አድካሚ ነው። ለመኖር ሲባል መስራት ስላለብን እንሰራለን። ስራ አድካሚ ነው። ነገ የተሻለ ህይወት ለምኖር። ነገ ጥሩ ነገርን ለማሳለፍ ነገ ጥሩ ደረጃን ለመድረስ ዛሬ መልፋት መጣር ስላለብኝ አድካሚ ቢሆንም እሰራለሁ ስራ ደግሞ አድካሚ ነው። በሚገባ መቶ ፐርሰንት ስራ አድካሚ ነው። ግን ጎበዝ ሆነን ጠንካራ ሆነን ነገሮችን አሳልፈን ዛሬ አድካሚ ቢሆንም ነገን ቀላል ለማድረግ እንሰራለን። ስራ ደግሞ አድካሚ ነው። ዛሬ አድካሚ የሆነበትን ነገር ነገ ደግሞ ቀለል ለማደርግ ነው የምንሰራው። ዛሬ አድካሚ እንደሆነ ነገ ከነገ ወዲያ የዛሬ አስር አመትም አድካሚ ሆኖ እንዳይቀጥል እናደርጋለን። ስራ በባህሪው አድካሚ ነው በተለይ ከአንድም ሶስት ሁለት ስራ ምንሰራ ከሆነ አድካሚ ነው

ስነ ጥበብ ትወዳለህ ስነ ጥበብ ትወዳለህ? ለሚለው ጥያቄ አዎ ስነ ጥበብ እወዳለሁ በጣም ደስ የሚለኝ ነገር ነው። ስነ ጥበብ ዘርፎች ደስ ይላሉ። ሰዎች በስነ ጥበብ ብዙ ነገሮችን ይማራሉ። ስነ ጥበብ ብዙ የሆነ ታሪክ አስተላላፊ ነገር ትውልዱን የሚያስተምር ነገር ስለሆነ። ስነ ጥበብ በጣም ነው ደስ የሚለኝ። በስነ ጥበብ ዘርፍ ላይ የተሰማሩ ሰዎች። ብዙ ጊዜ ስኬታማ ሊሆኑ ይችላሉ ስኬታማም ከሆኑ በኋላ ሰዎችን ሊያስተምሩ ይችላሉ። እነዛ ስነ ጥበብ ላይ የቆዩ ሰዎች። ብዙ ነገሮችን ከእነሱ እንማራለን ስለዚህ ስነ ጥበብ እወዳለሁ። ስነ ጥበብ ብዙ ነገር በህይወታችን ላይ ያስተምረናል። ህይወት እንዴት መምራት እንዳለብን ያስተምረናል። ስነ ጥበብ ብዙ ነገር ነው ስነ ጥበብ ዘርፉ ላይም ከገባንበት። የተለያዩ ነገሮች መማር ብቻ ሳይሆን እንጀራችንም ሊሆን ይችላል። ስለዚህ ስነ ጥበብም በጣም ነው የምወደው። ስነ ጥበብ በጣም ማከብረው የሙያ ዘርፍ ነው። ስነ ጥበብ ላይ ያሉ ሰዎች ትግስተኛ ናቸው። በስነ ጥበብ ዘርፍ ላይ ያሉ ሰዎች በጣም ጠንካራ ናቸው። አእምሮአቸው በደንብ በስነ ጥበብ በተለያዩ እውቀቶች የበለፀጉ ናቸው። በውስጣቸው ብዙ ጥንካሬን እምቅ ሽሎታ ያላችሁ ሰዎች ናቸው። ስነ ጥበብ ላይ ያሉ ሰዎች ለእኛ ብዙ አስተማሪ ነገሮችን ከራሳቸው። የተለያዩ ነገሮችን በመፍጠር የተለያዩ ነገሮችን በማሰባሰብ ሰውን ያስተምራል ብለው ሚያስቡትን ነገር በማዘጋጀት ለኛ ያቀርባሉ። ስነ ጥበብ ብዙ ነገርን ያስተምረናል። ህይወታችን ላይ ስነ ጥበብን እያየን እኛ ካደግን ከተማርን ብዙ ነገሮችን ህይወታችን ላይ መፍጠር እንችላለን። ስነ ጥበብ በጣም ደስ ሚል የሙያ ዘርፍ ነው። ስነ ጥበብ ላይ የተሰማራ ሰዎች በጣም ደስ የሚሉኝ ሰዎች ስለሆኑ ስነ ጥበብም በጣም እወዳለሁ። ስነ ጥበብ አስተማሪ ነው። ለህይወት ስነ ጥበብ ደስ የሚል ነገር ነው። ስነ ጥበብ ብዙ ነገርን ያሳየናል ያስተምረናል ስለዚህ ስነ ጥበብም በጣም እወዳለሁ

ማታ በምን ሰዓት ትመገባለህ ማታ በምን ሰዓት ትመገባለህ ለሚለው ጥያቄ? ማታ እኔ ምመገበው ከሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ማታ እመገባለሁ። ለምን እንቅልፍ ስለምተኛ ከሶስት ሰዓት ከአራት ሰዓት በኋላ የበላሁት ነገር የልመት ሂደቱ እንዲህፋጠን እንዲፈጭ መበላው ከሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ እበላለሁ። ያኔ በምበላበት ሰዓት ሆዴን አይከብደኝም እንቅልፍም ስትተኛ እንቅልፎን አይከለክለኝም። እና የተለያዩ ማታ ላይ በል ስንበላ ታያይዘው የሚመጡ በሽታዎች የትርፍ አንጀት ብሽታዎች። ለዛ ተጠቂ አይደሉም ስለዚህ ማታ በሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ እመገባለሁ። ምግብም የሚሰራበት ሰዓት ሰርቶ የሚደርስበት ሰዓት ያ ስለሆነ ምግብ መመገበው ማታ እስከ ሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ምግብ እመገባለሁ። እና ምበላውም ደስ እያለኝ የምበላው ሰዓት ስለሆነ ሆዴም ቅልል ብሎኝ እንቅልፌን እተኛለሁ። ስለዚህ ማታ የምተኛው የምበላው ከሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ነው። ቀለል ያለ ምግብ ነው ምበላው ሆዴ የሚከብደኝ ምግብ አልበላም ለእንቅልፍም አይከለክለኝም። ማታ ከሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ከበላው ስለማይከብደኝ እኔ ብዙ ጊዜ አዘውተሬ የምጠቀመው ማታ ላይ ነው። ከዛ በፊት የተለያዩ ስራዎች ላይ እንቀሳቀሳለን የተለያዩ ነገሮች አደርጋለሁ። ምግብዬ እስከሚደርስ ድረስ የተለያዩ ራሴ ምሰራ ከሆነ ቶሎ ቶሎ አሰራርቼ ሁለት ሰዓት ሲሆን ምግቤን እመገባለሁ። ከሁለት ሰዓት በኋላ ደግሞ ወይ ሶስት ሰዓትም ከሆነ ሶስት ሰዓት ወይ በሁለት ሰዓት እስከ ሶስት ሰዓት ባለው ውስጥ ተመግቤ። መንቀሳቀስም ካለብኝ ፊልም ማየትም የተለያዩ ሰራዎችን መስራት ካለብኝ ሰርቼ ምግቤን ከሁለት ሰዓት እስከ ሶስት ሰዓት ውስጥ ባለው ውስጥ ጨርሼ ተመግቤ በልቼ ጠጥቼ ጠግቤ። እንቅልፌን ወደ አምስት ሰዓት አራት ሰዓት ላይ እተኛለሁ

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ እጠቀማለሁ። ብዙ ጊዜ የቀን መቁጠሪያ የምጠቀመው ግን በስልኬ ላይ ነው። መተግበሪያው ያለኝ ስልኬ ስለሆነ የቀን መጥቆሪያ መቁጠሪያ እጠቀማለሁ የቀን መቁጠሪያ መጠቀም በጣም አሪፍ ነገር ነው። የቀን መቁጠሪያ በምንጠቀም ጊዜ እያንዳንዱን ቀን አንረሳም እ የቀን መቁጠሪያ ላይ ስንጠቀም እያንዳንዱ ቀን ካላንደር በሚዘጋበት ጊዜ ካላንደር በሚዘጋበት ወቅት አንደናገርም። የቀን መቁጠሪያ ምንጠቀም ምጠቀም ስለምጠቀም ምንም ክብረ በዓላት ሆነ የተለያዩ ነገሮች እ አያመልጡኝም። ለምን ቀን መቁጠሪያን ስለምጠቀም በዓላት የተለያዩ ቀን ሃያ ላይ እንደዚህ እንደዚህ ከሆነ በቀን ሃያ ሶስት የአድዋ እንትን ነው። በቀን ሃያ አርበኞች እንትን ነው የካቲት እንትን እንደዚህ ነው ግንቦት ሰባት እንደዚህ ነው። በቃ የተለያዩ ነገሮች ቢመጡ እ የአርበኞች ቀን የሰራተኞች የላባደሮች ቀን የተለያዩ ነገሮች ይመጣሉ። የብሄር ብሄረሰቦች ቀን የተለያዩ ነገሮች ሲመጡ ቀን መቁጠሪያ ላይ በስልኬ ስለምጠቅም እያንዳንዱ ነገር አያመልጠኝም። በቀን መቁጠሪያ ላይ ያሉት ነገሮች ደግሞ እውነትና ትክክለኛ ነገር ስለሆኑ በሰአቱ በቀን መቁጠሪያ ላይ ያለውን ነገር አይቼ እ ስራ መሄድ ካለብኝ መቅረትም ካለብኝ እዛ ላይ እያየሁ በቀን መቁጠሪያ ላይ እ እማማራለሁ ለራሴ ራሴን እያስተማርኩት እየ እተገብራለሁ። ቀን መቁጠሪያ መጠቀም በጣም ጥሩ ነው አሪፍ ነው። እ ለምን እ ምንሰራውን ስራ ወራችን በደመወዝ እንዴት እንደሚመጣ? የትምህርት ቤት ክፍያ እንዴት እንደሚደርስ? የተለያዩ በወር የሚመጡ ነገሮችን ለማወቅ እ ቀናትን ቁጥርን ደግሞ ማዘጋጀት ያለብንን ገንዘብ ቶሎ እንድንሰራ ይረዳናል

በምን ሰዓት ትተኛለህ በምን ሰዓት ትተኛለህ? ለሚለው ጥያቄ እኔ የምተኛው ብዙ ጊዜ ማታ ማታ ስለሆነ ቀን ሊነጋ አካባቢ ከሌሊቱ ዘጠኝ ሰዓት ከሌሊቱ አስር ሰዓት ላይ እተኛለሁ። ማታ ማታ ስራ ስለምሰራ እተኛለሁ ቀን ቀን ነው የምተኛው ከሌሊቱ ዘጠኝ ሰዓት ወይ አስር ሰዓት ተኝቼ ከጠዋቱ አራት ሰዓት አምስት ሰዓት እነሳለሁ። ምን አይነት ሰዓት ትተኛለህ? ለሊት ላይ ነው የምተኛው ብዙ ጊዜ እንቅልፍ በዛ ሰዓት ነው ስራ የምጨርስበት ሰዓት። ሌሊት ላይ ስለሆነ ምተኛው ሰዓት ዘጠኝ ሰዓት ከለሊቱ ዘጠኝ ሰዓት ሲሆን ከለሊቱ ስምንት ሰዓት ወይ ዘጠኝ ሰዓት አስር ሰዓት ሲሆን የእንቅልፍ ሰዓቴ ያ ሰዓት ነው እምተኛው። ሌላውን ሰዓቴ ግን የተለያዩ መተግበሪያዎች በስልካችን ዳታ በመጠቀም ወይ ዋይፋይ በመጠቀም የምንሰራቸው ስራዎች የተለያዩ መተግበሪያዎች ስላሉ እነሱን ለመስራት እንቀሳቀሳለሁ። እና ከዛም በኋላ ለሊት ላይ እየሰራው እሱን እየተንቀሳቀስኩ። ቀን ላይ ደግሞ ከዘጠኝ ሰዓት ከሌሊቱ ዘጠኝ ሰዓት ጀምሮ እተኛለሁ። ከለሊቱ ስምንት ሰዓት ዘጠኝ ሰዓት አስር ሰዓት ይሄ በዚህ የሰዓት ቦታ ሂደት ላይ እንቅልፌ መጥቶ ስራዬንም አቁሜ ወደ እንቅልፍ እተኛለሁ። እና የምነቃበትም ሰዓት ደግሞ የሚሆነው ከነጋቡ በኋላ አምስት ሰዓት አራት ሰዓት ላይ ከእንቅልፌ እነቃለሁ። በዛ ሰዓት ከእንቅልፌ ነቅቼ ወደ ስራ ወይ መብላት ካለብኝ ምግብ ሰርቼ አበሳስዬ ምናምን እበላለሁ። የምፈልገውን ነገር ማድረግ የምችለውን ነገር በሰአቱ ከተነሳው አደርጋለሁ። እና እኔ የምተኛበት ሰዓት ብዙ ጊዜ ስምንት ሰዓት ዘጠኝ ሰዓት ወይ አስር ሰዓት ነው የሚሆነው። ስራዬን ጨርሼ ሌሊት ለመስራት የምችለውን ነገር ሰርቼ እምተኛው ስምንት ዘጠኝ ወይ አስር ሰዓት ላይ ነው።

የድሮ ፎቶዎችህን ትይዛለህ የድሮ ፎቶዎችህን ትይዛለህ? ለሚለው ጥያቄ? የድሮ ፎቶዎቼን እይዛለሁ። ሚይዝበትም የራሴ የሆነ ምክንያት አለኝ። የድሮ ፎቶወቼ እንደማስታወሻነት እይዘዋለሁ። የድሮ ፎቶወቼን ትይዛለህ? አዎ እይዛለሁ በጣም ነው ሚይዘው። ብዙ ትውስታ ብዙ ትዝታ በውስጡ ስላለ የድሮ ፎቶዎችን እይዛለሁ። ፎቶዎቼን በምይዝበት ሰዓት ትዝታዎቼን ያሳለፍኩበትን ነገር አሁን ላይ ያለውበትን ነገር በፊት በፊት ላይ ደሞ የነበረውን ነገር ከአሁኑ ጋ እያነጻጸርኩ ብዙ ነገሮች ትዝታ ውስጥ እገባለሁ። በድሮ ሰዓት ሁሉም ነገር እርካሽ በነበረበት ሰዓት የተነሳኋቸው ፎቶወቼ የትዝታዎች ፎቶ የልጅነቴ ፎቶ። እየፊት የነበረኝ ገጽታዬ አቋሜ ሰውነቴ አሁን ላይ ካለሁት ጋ እያየሁ እያነጻጸርኩ በጣም እገረማለሁ። የድሮ ፎቶወችን ትይዛለህ? አዎ እይዛለሁ። የድሮ ፎቶወቼ ብዙ ትዝታ ትውስታ አላቸው። ብዙ ነገሮችን ከእኔ ጋ በዛ ሰዓት ያሳለፍኩባቸው ትዝታዎቼ ናቸው ቀሪ ሀብቶቼ ናቸው። የድሮ ፉቶቼን ትይዛለህ? አዎ እይዛለሁ ለልጆቼ ለሚስቴ እና ወደፊት ለሚመጣው ትውልድ ለኔ ቤተሰቦች እንዲወረስ አደርጋለሁ። የድሮ ፎቶወቼ በጣም ብዙ ትዝታ አላቸው። የተለያየ ቦታ በሄድኩ ቁጥር ምነሳቸው ፎቶዎች ያኔ በዚህ እድሜየ ብዬ እንዳወራ ያደርገኛል። እና በፊት የተነሳሁበት ቦታና አሁን ላይ የድሮ ፎቴን ይዤ የተገኘሁበት ቦታ በጣም የተለያየ ቦታ መሆኑን ሳቅ። በጣም እደሰታለሁ። የድሮ ፉቶወቼን ትይዛለህ? በጣም አወ እይዛለሁ።

የምትወደው እንስሳ ምንድነው? ለሚለው ጥያቄ እኔ የምወደው እንስሳ በጣም ደስ የሚለኝ እንስሳ አለ ያ እንስሳ ደግሞ እንደ ሰው ሰው ነው የማይከዳ እንስሳ ስለሆነ በጣም ነው የምወደው። ከቤት እንስሳ ነው የቤት እንስሳ ሆኖ ሰው አማኝ ነው ሰውን የማይከዳ ውሻ ነው ውሻ በጣም ነው የምወደው ውሻ ሰውን አይከዳም። ደስ የሚል ባህሪ አለው ከሰው ጋር ለመዋዳ ነው። እና ውሻ በጣም ስለምወድ እኔ ደስ የሚለኝ ከምወደው እንስሳ ውሻ ነው ውሳ በጣም ነው የምወደው። ከሰው ጋር ለማዳነው አርግ የሚባለውን ነገር ያደርጋል ቤትን ይጠብቃል። ሰዎች ሲመጡ ሌቦች ሲመጡ የተለያዩ ነገር ሲመጣ ጊቢን ይጠብቃል ያስከብራል። ስለዚህ እኔ የምወደው እንስሳ ውሻ ነው። ውሻ በጣም ነው የምወደው ለማዳ ነው ደስ የሚል ባህሪ ያለው እንስሳ ነው። ስለዚህ ውሻ እወዳለሁ በጣም የምወደው ምወደው ውሻ ነው

ሌሎችም ማበረታታት ትችላለህ ሌሎችም ማበረታታት ትችላለህ ለሚለው ጥያቄ አዎ ሌሎችን ማበረታታት በጣም እችላለሁ እና በጣም ደስ የሚለኝ ነገር ነው። ሌሎችን ማበረታታት በሚሰሩት ስራ ላይ በሚያደርጉት ብዬ በመከሩት ባሉት ነገር ላይ እየሰሩት ባለው ነገር ላይ ማበረታታት በሚያደርጉት ተማሪ ከሆነ ትምህርታቸው ወጠረው እንዲማሩ ተምረው ጥሩ ደረጃ እንዲደርሱ እንደሚችሉ አበረታታለሁ በምችለው አቅም እደግፋለሁ። ስራ ላይ ያለ ሰው በሚሰራው ነገር ላይ ይህንን አድርጌ ይህንን አድርጌ እያልኩ እየተናገርኩ ያ ሰው ትልቅ ደረጃ እንዲደርስ አደርጋለሁ እመክራለሁ ሌሎችም አበረታታት በጣም ነው የምችለው። ሞራል እሆናለሁ ለሌሎች ስራቸው ላይ በጣም ጎበዝ ጠንካራ እንዲሆኖ። ብዙ ነገሮችን መቀየር እንደሚችሉ እየነገርኳቸው ጎበዝ እንደሆኑ ጠንካራ እንደሆኑ እየነገርኳቸውን ሌሎችን ማበረታት በጣም እችላለሁ።

ሰዎችን እንዴት ታስተዋውቃለህ? ሰዎችን እንዴት ታስተዋውቃለህ? ለሚለው ጥያቄ በጣም ቀላል ነው። ሰዎችን እንዴት ታስተዋውቃለህ? በጣም ቀላል ነው ሰዎችን ማስተዋወቅ ይቻላል። ሰዎችን እንዴት በመግባባት በመነጋገር በሰላምታ ሰዎችን እንዴት ታስተዋውቃለህ? ለሚለው መልስ ሰዎች በመግባባት በመነጋገር በሰላምታ እና ጥሩ የሆነ ስነምግባር ያለው ጥሩ አመለካከት ጥሩ ስነ ምግባር ባለው ነገር ቀርቦ ሰዎችን ማስተዋወቅ ይቻላል። እኔ እንደዚህ እባላለሁ እኔ እንደዚህ ነኝ ከዚህ ቦታ ነው የመጣሁት። ስሜ እንደዚህ ይባላል። ስሜ ጆ ነው ከዚህ ከአዲስ አበባ ነው የመጣሁት። እንደዚህ እንደዚህ ነው አንተ ከየት ነው የመጣሁት? እና እሱ ከየት ነው የመጣው እንደዚህ እያልኩ ማስተዋወቅ እችላለሁ። በጣም ጎበዝ ነኝ እንደዚህ አይነት ነገር ላይ እና አይከብደኝም። ሰዎችን እንዴት ታስተዋውቃለህ? አሁን ባልኩበት መንገድ አንተ ስሜን በመናገር ያለሁበትን ቦታ እሱም ያለበትን ቦታ እሷም ያለበትን ቦታ በመነጋገር ማስተዋወቅ እችላለሁ

በዚህ ቅዳሜና እሁድ ምን ታደርጋለህ? ቅዳሜና እሁድ ምን ታደርጋለህ? ቅዳሜ እለት ብዙ ጊዜ የማደርገው ነገር ቢኖር ቅዳሜ ቅዳሜ ብዙ ጊዜ የማደርጋቸው ነገሮች አሉ። ከእነዛ አንፃር ስናይ ቅዳሜ እለት ከጠዋት በማለዳ ከተነሳው በኋላ ማደርገው ፊቴን ከተጣጠብኩ በኋላ ቁርሴን ከበላሁ በኋላ ፀሀይ እሞቃለሁ። ፀሀይ ከሞኩ በኋላ ማየት ያለብኝን ስልኬ ላይ ቪዲዮዎች የተለያዩ ቪዲዮዎች አይና ወደ ውጭ እወጣለሁ። ልብሴን ለባብሼ መሄድ ወዳለብኝ ቦታ ጥሩ አየር ወዳለበት አካባቢ ሄጄ እዝናናለሁ ወክ አደርጋለሁ። ቅዳሜ ቅዳሜ ደስ ይለኛል ወክ ማድረግ ቅዳሜ ላይ። እና መናፈሻ ቦታዎች ላይ በመሄድ ጥሩ ጊዜያትን ጥሩ ሰአቶችን አሳልፋለሁ። ደስ የሚሉ ነገሮችን ከጓደኞቼ ጋር ጥሩ ጥሩ ቦታ እየሄድኩ ቅዳሜ እለትን አሳልፋለሁ። እሁድ እለትን ደግሞ የማሳልፈው እንደሱንም በጧት ተነስቼ ከተጣጥብኩ ቤተክርስቲያን መንፈሳዊ ቦታ ከሄድኩ በኋላ መንፈሳዊ ቦታ ከሄድኩ በኋላ ቀጣይ ማደርጋቸው ነገሮች ቤት መጥቼ ምግብ ከበላሁ በኋላ ወዴት ነው የማደርገው ተጣጥቤ ሰውነቴን ሻወር ወስጄ ቀለል ካለኝ በኋላ ከጓደኞቼ ጋር ተደዋውዬ ወጥቼ ጥሩ ቦታ እንሄዳለን። ወክ እንወጣለን። መንገድ ላይ የሚሸጡ ምግቦችን እንበላለን። ደስ ትኩስ ደስ ደስ የሚሉ ነገሮችን መንገድ ላይ እንጠቀማለን። ጎዳናዎች ላይ ደስ የሚሉ ነገሮችን ደስ የሚሉ እይታ ያላቸውን አካባቢዎችን አየራቸው ጸጥ ያለ ቦታ ሄደን ጥሩ ነገሮችን እናወራለን፤ እንመካከራለን፤ እንጨዋወታለን እና ከዛ በኋላ ዋና ቦታ እሄዳለሁ። ከሰአት ላይ ከዘጠኝ ሰዓት በኋላ ወይ ስምንት ሰዓት ላይ ዋና ቦታ ላይ በመሄድ መዋኘት እዛ ቦታ ላይ ሂዶ ጁስ መጠጣት በርገር ፒዛን መብላት እሁድን ላይ ማደርገው ይሄ ነው። ቅዳሜን ደግሞ ቅድም የተናገርኩት ነው።

ጭንቀት ሲሰማ ምን ታደርጋለህ ጭንቀት ሲሰማ ምን ታደርጋለህ? ለሚለው ጥያቄ ጭንቀት ሲሰማኝ እኔ የማደርገው። ጸጥ ያለ ቦታ እሄዳለሁ ጸጥ ያለ ቦታ በመሄድ ከራሴ ጋር እነጋገራለሁ ንጹህ አየር ያለበት አካባቢ ሄጄ በጀርባዬ ተኝቼ ንጹህ አየር በረጅሙ እየተነፈስኩ በረጅሙ እየተነፈስኩ በጀርባዬ ቻ ተኝቼ ዐይኔን ጨፍኜ በተረጅሙ እየተነፈሱ ከራሴ ጋር ለመግባባት እሞክራለሁ። ከዛም በኋላ ደግሞ ቀዝቃዛ በቀዝቃዛ ውሃ። ቤት ላይ ቤቴ ላይ መኖሪያ ቤቴ ላይ በቀዝቃዛ ውሃ ሰውነቴን ሻወር ሰውነቴን መታጠብ። ያኔ ቀለል እንዲለኝ ሲጨንቀኝ የማደርጋቸው ነገሮች ሻወር እታጠባለሁ ጥሩ ቦታ ጥሩ አየር ያለበት ቦታ ሄጄ ሰው ያልበዛበት ቦታ ሄጄ ጥሩ አየር እቀበላለሁ ከራሴ ጋር ለመግባባት እሞክራለሁ

ለስራ ትጓዛለህ? ለስራ ትጓዛለህ ለሚለው ጥያቄ አዎ ለስራ እጓዛለሁ። በምጓዝበትም ሰዓት ደስ እያለኝና ደስተኛ ሆኜ ነው የምጓዘው። በስራ የምጓዝበት ሰዓት ገንዘብ የማገኝበት ነገር ስለሆነ ስራህ እውን ስለሆነ በስራ ሰዓት እጓዛለሁ ተጉዤ የምፈልግበት ቦታ ደርሼ የምፈልገውን ነገር እተገብራለሁ፣ አደርጋለሁ፣ ለስራ አጓዛለሁ። ኪሎ ሜትርም ሆነ ሁለት ኪሎ ሜትርም ሆነ ሶስት ኪሎ ሜትርም ትጓዛለህ ካልከኝ አዎ ለዚህ ጥያቄ መልሱ እጓዛለሁ ነው። ለስራ እጓዛለሁ በተጓዝኩበትም ጊዜ ደስ የሚሉ ነገሮችን እያየሁ እጓዛለሁ። ጥሩ ነገሮችን አሳልፋለሁ በጉዞዬ ላይም እና ወደ ስራ እጓዛለሁኝ እምጓዘውም ደስ በሚል ሁኔታና በአማረ ሁኔታ

አለ የትንኝ መረብ አልጠቀመም በአካባቢዬ ላይ ትንኞች ስለሌሉ ቀዝቃዛ ቦታ ወይም ውሃ በአካባቢ ላይ ያቀረው ውሃ ቆሻሻ ነገር ስለሌለ የትነኝም መረብ አልጠቀምም። ዝምብም ተነኝም የለም። እኔ ያለሁበት ቦታ እና የአየር ንብረቱም አካባቢ ላይ ያለው ትነኝ ትንኝ የሚጋብዝ የአየር ንብረት አይደለም። ያለው ስለዚህ የትንኝ መረብ አልጠቀምም። ግን ብዙ ቦታ ላይ የትንኝ መረብ የሚጠቀሙት ፈሳ ሽዋ ካለ እርጥበታማ ነገሮች ተክሎች እስካሉ ሳሮች ካሉ ይጠቀማሉ። እኔ ግን ያለሁበት ቦታ ላይ እርጥበታማ ነገር ስለሌለ አልጠቀምም። የትንኝ መረብን ትጠቀማለህ ላልከኝ ጥያቄ የኔ መልስ አልጠቀምም ነው። የሚጠቀሙ ሰዎች ይኖራሉ እኔ በቦታዬ ላይ ባለሁበት አካባቢ ላይ ትንኞች ስለሌሉ የተነኙ መረብን አልጠቀምም። መጠቀም ብፈልግም የለም። ትንኝ

ያ ትክልት ስራ ታደርጋለህ ያ ትክልት ስራ ታደርጋለህ? አላደርግም። እኔ ስለማይመቸኝ አትክልት ስራ ታደርጋለህ ለሚለው ጥያቄ አላደርግም። ግን የሚያደርጉ ሰዎች ሊኖሩ ይችላሉ። እኔ ግን አድርጌ አላውቅም። ከዚህ በፊት ተጠቅሜ አድርጌ ስለማለት ያትክልት ስራ አላደርግም

በቀን ምን ያህል ውሃ ትጠጣለህ? በቀን ምን ያህል ውሃ ትጠጣለህ? ለሚለው ጥያቄ እኔ በቀን የምጠጣው ውሃ ከ ሶስት ሊትር እስከ ሁለት ሊትር ባለው ውስጥ እጠጣለሁ። ለምን የምጠጣበትም ምክንያት የራሴ የሆነ ምክንያት አለኝ። በቀን ውሃ ብዙ ሰዓት መጠጣት በጣም ጥሩ ነው። ሶስት ሊትር አራት ሊትር ብንጠጣ እስከ አምስት ሊትርም ብንጠጣ ለኛ በጣም ጥሩ ነው። ኩላሊታችን ይታጠባል። ኩላሊታኝም ማግኘት ያለበትን ጽዳጅ የመጸዳት ሂደት ይደርሰዋል ውሃ የምንጠጣ ከሆነ። ነገር ግን ውሃውን ካልጠጣን ኩላሊታችን ሊጸዳ አይችልም፤ ሊታጠብ አይችልም። ስለዚህ ውሃ መጠጣት በጣም ጥሩ ነው። ውሃ በቀን ውስጥ ከሶስት እስከ አራት ሊትር እስከ እኔ የምጠጣው እስከ ሶስት እስከ ሁለት ሊትር ነው። ብችል እስከ አራት ሊትር ብጠጣ ደስ ይለኛል። ግን ፍላጎቱ ስለሌለኝ ነው። ውሃ መጠጣት በጣም ጠቃሚ ጠቃሚ የሆነ ነገር ነው። ለኩላሊታችን አስፈላጊ ነው በጣም። እና ስራዎችን ስንሰራ አይደክመንም። ስፖርት ስንሰራ አይደክመንም። ስለዚህ በቀን ምን ያህል ውሃ ትጠጣለህ? ለሚለው ጥያቄ በቀኑ ውስጥ

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ እጠቀማለሁ ለምን የህዝብ ማመላለሻ ገንዘቡ እርካ ቅናሽ ስለሆነ ከታክሲዎች ይቀንሳል ስለዚህ የህዝብ ማመላለሻ ትጠቀማለህ? ለሚለው ጥያቄ በጣም ነው የምትጠቀመው ብዙ ጊዜ ወደ ስራ ለመሄድ ከስራ ለመመለስ የምፈልግበት ቦታ ለመሄድ የህዝብ መመላለሻ እጠቀማለሁ ለምን ገንዘቡ ይቀንሳል የህዝብ መመላለሻው ብዙ ጊዜ ገንዘቡ ስለሚቀንስ የህዝብ ማመላለሻ እጠቀማለሁ

ኢሜል ትጠቀማለህ ኢሜል እጠቀማለሁ። ለምን? ኢሜል በጣም ጠቃሚና አስፈላጊ ነገር ነው። የተለያዩ ብዙ መተግበሪያዎችን ለመክፈት ኢሜል ያስፈልጋል። ኢሜል የተለያዩ የኛ መረጃ። ከ በኢሜል ከፍተን የተለያዩ መረጃዎችን እንሰበስባለን። የተለያዩ መተግበሪያዎችን እንከፍታለን። ይሄንንም አፕ የከፈትኩት ይሄንን መተግበሪያ የከፈትኩት በኢሜል ነው። ኢሜል ተጠቅሜ ኢሜል በጣም ጠቃሚና አስፈላጊ ነገር ነው። በህይወታችን ላይ በጣም ጠቃሚ ከሚባሉ ነገሮች ስልካችን ላይ ካሉ ነገሮች ኢሜል ነው። ኢሜል እያንዳንዱ ነገር ስልካችን ላይ ያሉት ነገሮችን ለመከፋፈት። የተለያዩ ነገሮችን የኛ መረጃዎች የባንክም ሆነ ከገንዘብ ጋር የተያያዙ ነገሮች። እያንዳንዱ ነገሮች በኢሜል ጋር የተያያዙ ስለሆኑ ኢሜል በጣም በጣም አስፈላጊ ነገር ነው። ስለዚህ ኢሜልን በጣም ነው የምጠቀመው ኢሜል። በጣም ጥሩ ነገር ነው። የተለያዩ መተግበሪያዎችን እንከፍትበታለን እንጠቀምበታለን

የእቃ ቁጥጥር ታደርጋለህ? የእቃ ቁጥጥር ታደርጋለህ ለሚለው ጥያቄ አዎ የእቃ ቁጥጥር አዎ አደርጋለሁ ብዙ ጊዜ የእቃ ቁጥጥር ማድረግ ጥሩ ነው። ለምሳሌ በመስሪያ ቤት በምሰራበት ቦታ ላይ የእቃ ቁጥጥር ካደረኩ በጣም በጣም ተጠቃሚ እሆናለሁ የሚጠፋ እቃ አይኖርም ብዙ ጊዜ ቁጥጥር ከሌለ የተለያዩ እቃዎች ይጠፋሉ። እኔ ደግሞ ቁጥጥርን ስለማደርግ እቃ የተለያዩ እቃዎች ሊጠፉ አይችሉም ሁሉም እቃዎች ሁሌም እንዳሉ ሆኖ ነው ሚቀጥሉት ነገር ግን ቁጥጥር የሌለው ነገር ግን ብኩን ሆኖ ይባክናል እንዳይባክን ደግሞ እኔ እቃዎችን እቆጣጠራለሁ። እያንዳንዱን ነገር በተቆጣጠርኩ ቁጥር ምንም ነገር ከስሬ አይጠፋም ምንም ነገር ደግሞ ከእጄ አላጣም ቁጥጥር ስለማደርግ ማለት ነው። ቁጥጥር በጣም አስፈላጊ የሆነ ነገር ስለሆነ የእቃውን ቁጥጥር አደርጋለሁ ቁጥጥር ታደርጋለህ? ላልከኝ ጥያቄ ቁጥጥር በጣም ነው ማደርገው ቁጥጥር በጣም አስፈላጊ ነገር ነው።

ኮፍያ ማድረግ ትወዳለህ ኮፍያ ማድረግ በጣም እወዳለሁ በቅዝቃዜ ወቅት ኮፍያ ማድረግ በጣም ደስ ይለኛል በቅዝቃዜ ወቅት ኮፍያ አደርጋለሁ እጠቀማለሁ ብዙ ጊዜ ኮፍያ መጠቀም ያስደስተኛል ኮፍያ ማድረግ። ራሴን ያለውን ቅዝቃዛማ ቦታ ካለው ራሴ ላይ ያለውን ብርጅ ቅዝቃዜ ለመከላከል ስለሚጠቅመኝ ኮፍያ መጠቀም በጣም ደስ የሚለኝ ነገር ነው እጠቀማለሁ። እና ኮፍያ ማድረግ ጥሩ ነው በቅዝቃዜ ወቅት ኮፍያ መጣ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ብዙ ጊዜ እኔ መምረጥ የምፈልገው በቤት ውስጥ መሆንን ነው መምረጠው መምረጥ ምፈልገው በቤቱ ውስጥ ሆኜ የተለያዩ በመተግበሪያዎች የሚሰሩ በዳታ የሚሰሩ ኦንላይን ስራዎችን መስራት እፈልጋለሁ። በቤት ውስጥ ሆኜ እና በመተግበሮች ኦንላይን ስራ መስራት ስለምፈልግ እኔም የምመርጠው በቤት ውስጥ ሆኜ ቤት ውስጥ መሆንን ነው የምመርጠው። ቤት ውስጥ መሆን ያስደስተኛል። ደስ ይለኛል

በስራ ስንት ጥሪ ታደርጋለህ? በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ ብዙም የስራ ጥሪ በስራ ስንት ጥሪ ታደርጋለህ? በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ በስራ ስንት ጥሪ ታደርጋለህ? ለሚለው ጥያቄ ብዙም የስራ ጥሪ ብዙም ጊዜ አላደርግም። ነገሮች ስለማይመቻቹልኝ በስራ ስንት ጥሪ ታደርጋለህ ለሚለው አላደርግም ነው መልሴ። እና አይመቸኝም። ለዛ አላ

እድለኛ ነገር አለህ? እድለኛ ነገር አለኝ። አዎ፤ እድለኛ ነገር አለኝ። ብዙ ጊዜ ብዙ ነገሮች እድለኛ ነገር ሆኜ አውቃለሁ። በተለያዩ ነገሮችን ገንዘቦችን በማግኘትም ሊሆን ይችላል። የተለያዩ የስራ እድሎችንም በማግኘት እድለኛ ሆኜ አውቃለሁ። እድለኛም መሆን በጣም ደስ ይላል። እድለኛ ነገር ስን አለህ አዎ እድለኛ ነገር አለህ አለኝ።

ገንፉ ትበላለህ ገንፎ ትበላለህ ለሚለው ጥያቄ? ገንፎ እበላለሁ ገንፎ የፉድኑ ዱቄት እበላለሁ ገንፎ የበቆሎ እበላለሁ ገንፎ የበሶ እበላለሁ የገብስ ገንፎ እበላለሁ። ገብስ የበቆሉ ገንፎ በላለው ገንፎ በቂቤ እበላለው ገንፎ በበቆሎ እበላለው ገንፎ። በቅቤ እበላለሁ ገንፎ በእርጎ እበላለሁ ገንፎ በብዙ ነገር እበላለሁ ገንፎ በጣም ደስ የሚለኝ ምግብ ነው። እና ገንፎ በጣም ነው የምበላው በጣም ነው የምወደው ያስደስተኛል። ገንፎ የምወደው ምግብ ነው ገንፎ በጣም እወዳለሁ